እሺ አመሰግናለሁኝ እንግዲህ እንደተለመደው የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ እያተኮረ እንደሆነ ይህን አውዲዮ ለሚያዳምጥ እያንዳንዱ ሰው ግልጽ ይሆንለት ዘንድ በቅድሚያ ቃለመጠየቁን በድምጽ ሰምቼ አነባለሁ ማለት ነው። ወደ ቃለመጠየቁ ቀሚስ ይላል እንግዲህ ቀሚስ የሚለውን እንዲሁ በአማርኛ ቋንቋ ሰዋሰዋዊ ዘዬው ስናየው። የአረፍተ ነገር ባለቤት ወይም ደግሞ እንግዲህ ያረፍተ ነገሩ ባለቤት ወይም ስም ሆኖ ነው ሊያገለግል የሚችለው ከዚያ ውጪ ሌላ አገልግሎት አይገባም። አይኖረውም በአረፍተ ነገር ውስጥ ሲገባ። ነገር ግን እንግዲህ ቀሚስ በዚህ ርዕሰ ጉዳይ ላይ ቀሚስ ማለት ምን ምን ማለት ነው? ቀሚስ ከምን ከምን ሊሰራ ይችላል? የሚሉትን እና ሌሎቹንም እንግዲህ አንዳንድ ጥያቄዎች እያነሳሁኝ በይቺ በተሰጠችኝ አጭር ደቂቃ ውስጥ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እንሄዳለን። ስለዚህ ቀሚስ ማለት እንግዲህ በመጀመሪያ ደረጃ የልብስ አይነት ነው። እንግዲህ ይህንን ልብስ ደግሞ የሚለብሱት ሴቶች ብቻ ናቸው። ቀሚስ የሚባለውን የልብስ አይነት የሚለብሱት ለሴቶች ተብሎ የሴት ልብስ ነው። ስለዚህ ቀሚስ ስንል እንግዲህ ከሌሎች ልብሶች የሚለይበት ዋናው ምክንያቱ ምንድነው? አንድ በ ከባህላዊ ልብሶች ማለት በባህላዊ መንገድ የሚሰራ ልብስ ነው በሸማኔ ማለት ነው። እና ይሄ ደግሞ ምንድነው? ስሪቱ ከጥጥ ፈትል ነው የሚዘጋጀው ብዙ ጊዜ እና ምናልባትም እንግዲህ ቀሚስ በዋናነት ባህላዊ ልብስ ነው ማለት እንችላለን። ምክንያቱም ቀሚስ አንድም በባህላዊ መንገድ ስለሚሰራ በፋፍሪካ ውስጥ አይደለም የሚመረት ወይም የሚሰራ በቀጥታ ምንድነው በባህላዊ መልኩ እነዚህ የልብስ ሸማኔ የሚባሉት አሉ የልብስ ባለሙያዎች ልብስ ስራት ማለት ልብስ የሚሰሩ ሰዎች ማለት ነው። በእነሱ አማካኝነት ነው ልብሱ እንግዲህ የሚመረተው። ስለዚህ እንግዲህ ይሄንን ልብስ ለማምረት በመጀመሪያ ደረጃ ጥጡ መፈተል አለበት ማለት ነው። ስለዚህ የጥጥ ፈትል ያስፈልጋል። ዘሃ ማለት ነው ይሄ ዘሃ ምናልባትም እንግዲህ እንደአስፈላጊነቱ የተለያየ ከለር ቀለም ሊኖረው ይችላል። ብዙ ጊዜ ግን ቀሚስ ስንል ነጭ ነው። በቀለሙ ስለዚህ ይሄ ቀሚስ ማለት ነው። በዚህ በአንገት አካባቢ እና እንደዚሁም ደግሞ ከታች መጨረሻ ጠርዙ ላይ በተለያዩ አይነት ቀለሞች ጥልፍ ይጠለፋል። ስለዚህ እንደየ ቀሚስ አይነቱ እንግዲህ እንደየ እንደየሴቶቹ የእድሜ ደረጃ እንግዲህ በጣም ባልቴት ከሆኑ ምናልባትም ጥልፍ ሳይሆን ዝም ብሎ ምንድነው? ማግ የሚባል አለ ማግ ሊያገቡት ይችላሉ ማለት ነው። ማግ ማለት ዝም ብሎ ቀጥታ የሆነ ፓተርን ያለው ማለት ነው። ነገር ግን ምንድነው? ማነው ቀሚስ እንትን ጥልፍ ሲኖረው ማለት ግን ጠቀሚሱ ተጠልፏል ስንል ግን በተለያየ ዲዛይን በቃ በሚያምር በለይታ እጅግ በጣም ሳቢ በሆነ መልኩ በተለያዩ ዲዛይኖች የተቀረጸ ማለት ነው። እና ዙሮ ዙሮ አሁን ማግም ያገቡትም ይሁኑ ማግ የገባ ቀሚስም ይሁን ወይም ደግሞ የተጠለፈ ቀሚስ ዝሮ ዝሮ ሁሉም ስሪታቸው ምንድነው ማለት ነው። በባህላዊ መልኩ ከጥጥ ዘሃ ወይም ፈትል በሸማኔዎች አማካኝነት የሚመረት እና ሴቶቹ ሁሌም ቢሆን ማለት ነው። ወንድ ሰው አይለብሰውም መቼም ቢሆን ወንድ ሰው አይለብሰውም። ነገር ግን የሴቶች እንግዲህ ባህላዊ የልብስ አይነት ነው ማለት ነው። እና ውበቱ እንዲያምር ሲለብሱት ድምቀት እንዲኖረው ብዙ ጊዜ እኔ ባህላዊ ልብስ ቀሚስ የሚባለው ማለት ነው። ይጠለፋል በተለያየ ዲዛይን እንግዲህ ጥልፍ ይጠልፉታል ማለት ነው። በክር ነው የሚጠልፉት እና ያ ጥልፉ እጅግ በጣም ትልቅ ውበትና እይታ እንዲፈጠርለት ያደርጋል ማለት ነው። ስለዚህ ቀሚስ በዚህ ልክ የተዘጋጀ ቀሚስ እንግዲህ በአካባቢያችን እጅግ በጣም ውድ ነው። ማለትም ከሌሎቹ የልብስ አይነቶች እጅግ በጣም ሲበዛ ውድ ነው በአራት በአምስት እጥፍ ይጨምራል ማለት ነው። ከሌሎች በፋፍሪካ ከሚመረቱት የልብስ አይነቶች እና ቀሚስ እንግዲህ አንድም ባዕድን የሚያመላክት ነው። ሁለቱም ደግሞ ለሴቶች በቃ እጅግ በጣም ይሄ ቀሚስ ሲለብሱ ውበት ይፈጥርባቸዋል እንግዲህ እንደየአካባቢው ምናልባት ሊለያይ ይችል ይሆናል። እንጂ እንደኛ አካባቢ ሴቶች ቀሚስ ሲለብሱ በጣም ነው የሚያምርባቸው። እና ብዙ ጊዜ እንግዲህ ቀሚሳቸውን የክት ልብስ ነው ይባላል የክት ልብስ ማለት እንግዲህ ከአመት ለተወሰኑ ቀናት ብቻ በአመታዊ በዓል ሲሆን ብቻ የሚለበስ ልብስ ማለት ነው። እና ብዙ ጊዜ ግን እነዚህ በእድሜ ገፋ ያሉት መነኳኩስታት ማለት ነው መነኩሴዎቹ የወዘወትር ሊለብሱት ይችላሉ። ምክንያቱም እንግዲህ የአንድም የባህል ልብስ ነው ብያለሁኝ። ሁለትም ክብር ያለው ልብስ በመሆኑ እነዚህ መነኳኩስታት ማለት ነው። ወደ ቤተ እምነታቸው እንግዲህ ሲሄዱ ያንን የባህል ለብስ እየለበሱ ይሄዳሉ። በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ የሆኑ በእድሜ በሰል ያሉ እናቶች ሁሌም ቢሆን ቀሚስ ነው የሚለብሱ እንጂ በፋፍሪካ የተመረተ የትኛውንም አይነት ልብስ ለብሰው ወደ ቤተክርስቲያን አይሄዱም። ስለዚህ በዚህ ልክ አዘውትረው ይለብሱ

እሺ አመሰግናለሁ እንግዲህ አሁንም ቢሆን ወደ ትንታኔው ከመኸዴ በፊት የማቀርበው ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ ይሄንን አውዲዮ ለሚያዳምጥ ወይም ለሚከታተል ሰው ማለት ነው ሀሳቡ ግልጽ እንዲሆንለት በመጀመሪያ ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው ወደ ቃለ መጠየቁ ቃለ መጠየቁ ምን ይላል ደቂቃ ይላል እንግዲህ በመጀመሪያ ደረጃ ደቂቃ ሲባል ምን ማለት ነው? ደቂቃ የምን ምን ማለት ነው ካልነው በኋላ ትርጉሙን ከተናገርን በኋላ ከዚያ በኋላ ደግሞ ምናልባት እንግዲህ ከእሱ ጋር ተነስቼ ልዩ ልዩ ትንታኔዎችን የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪው። እንግዲህ ደቂቃ ማለት በመጀመሪያ ደረጃ አንድ ቀን ወይም ደግሞ ጊዜ ማለት ነው። የትኛውም ሰዓት፤ የትኛውም ጊዜ የጊዜ እርዝማኑ የሚለካበት የሰዓት መለኪያ ዩኒት ነው። ምናልባት የአለም አቀፋዊ ሰዓት መለኪያ ዩኒቱ ወይም ደግሞ አሀዱ ሰከንድ ቢሆንም እንኳን ሰከንዶቹ ደግሞ የበለጠ ተጠራቅመው ስልሳ ሲሆኑ አንድ ደቂቃ እንላለን ማለት ነው። ስለዚህ የስልሳ ሰከንዶች ማለትም ጡብ ጡብ የሚሉ ሁለት ነጥቦች ጡብ ጡብ የሚሉትን ቆጥረን ስልሳ ሲሞላ ማለት ነው ማለትም ዩኒፎርም የሆነ፤ ማለትም ተመሳሳይ የሆነ ፍጥነት ነው ያላቸው ለምሳሌ የሚል በዚህ ልክ ነው ስፒዳቸው ልክ በዚህ ፍጥነት ይቆጥርና ስልሳ ሲሞላ ማለት ነው። ይሄ አንድ ደቂቃ ይባላል ማለት ነው። እና ስለዚህ ደቂቃ ምንድነው? ይኸው የጊዜ መለኪያ አሃዲ ይሆናል ማለት ነው። ስለዚህ እንግዲህ በአንድ ቀን ውስጥ ምን ያህል ደቂቃ። ምን ያህል ደቂቃዎች አሉ ተብለን ብንጠየቅ ለምሳሌ በአንድ ስልሳ ሰከንድ አንድ ደቂቃ ከሆነ ስልሳ ደቂቃ ደግሞ አንድ ሰዓት ይሆንና እንግዲህ አንድ ቀን ማለት ደግሞ ሃያ አራት ሰዓት ስለሆነ ሃያ አራት ሰዓትን በስልሳ በማባዛት በአንድ ቀን ውስጥ ምን ያህል ደቂቃዎች እንዳሉ በዚህ ካልኩሌሽን ማለትም በዚህ ስሌት የደቂቃዎችን ብዛት እንግዲህ ማወቅ እንችላለን ማለት ነው። እና ደቂቃ እንግዲህ አንድም በአማርኛ በዚህ በአማርኛ ቋንቋ ሰው አስዋዊ ዘዬ በአረፍተ ነገር ውስጥ ሲገባ ምንድነው ሊሆን የሚችለው ማለት ነው የአረፍተ ነገሩ ባለቤት ወይም ደግሞ ስም ሆኖ ነው ሊገኝ የሚችለው። ከዚህ ውጪ ሌላ ምንም አይነት አገልግሎት ሊኖረው አይችልም ማለት ነው። እና ደቂቃ የሚለውን በዋናነት ምንድነው? የጊዜ መለኪያ አሃድ ነው ማለት ነው። ያ ማለት እንግዲህ በአንድ ቀን ውስጥ ምን ያህል ደቂቃ አለ? በሳምንት፣ በቀን፣ በሳምንት፣ በወር እያለልን በዚያው በዚህ ወርቅ እንግዲህ እያበዛን የምናውቀው ኢብስሌት ይሆናል ማለት ነው። ስለዚህ ለምሳሌ ምንድነው አሁን ደቂቃ? ሰዎቹ ምን ይላሉ ቀጠሮ ሊኖራቸው ይችላል ወይም ደግሞ ስራ በጣም የሚደርሱበት ነው እንግዲህ የሰዓት ይኖራል። ስለዚህ ወደ ስራ ቦታቸው ሲሄዱ ምንድነው? ኧረ ደቂቃ፤ ደቂቃ አለፈብኝ ምናምን ይላሉ። ወይም ደግሞ አንዲት ደቂቃ እንዳታዛንፍ ይላል። ይሄ ማለት ምን ማለት ነው? ከሰአቱ እንዳትዘገይ ማለት ነው። እና በዚህ ልክ ነው እንግዲህ ደቂቃ የሚለውን ቃል ማብራራት የምችለው። ስለዚህ በዚህ ርዕስ ላይ ያለኝ ጠቅላላ ሀሳብ ይሄን ይመስላል። በሚቀጥሉት ደግሞ የተለያዩ ርዕሰ ጉዳዮች እንዲሁ እየመጣሁ የማብራሪያ ወይም ትንታኔ የምትሰጥ ይሆናል ማለት ነው። እስከዚያው ሰላም ቸር ይግጠመን በማለት በዚህ ወሰናበታለሁ፣ አመሰግናለሁ።

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው የምሰጠው የመልስ ትንታኔ ወይም ማብራሪያ ማለት ነው። በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ ይሄን ድምጽ ለሚያዳምጥ ወይም ለሚከታተል አድማጭ ሀሳቡ ግልጽ እንዲሆንለት በመጀመሪያ ቃለ መጠይቁን በድምጻት ሰምቻ አነባለሁ ማለት ነው። ወደ ቃለ መጠይቁ ነው ይላል። እንግዲህ ማንበብ ማለት ምናልባት በወረቀት ላይ እንግዲህ የተጻፈ ጽሁፍ ሊሆን ይችላል። ወይም ደግሞ ኮምፒውተራችን ላይ ከኢንተርኔት እንግዲህ በተለያዩ የሶሻል ሚዲያዎች ማለት ማህበራዊ ሚዲያዎች የተለቀቁ ጽሁፎች ሊሆን ይችላል። ጽሁፍ ስንል እንግዲህ የተለያየ ካራክተር ያለው ሊሆን ይችላል። ወይም ደግሞ እንግዲህ እንደየ ቋንቋ አይነት የተለያየ ጽሁፍ ይጻፋል። ይሄ ጽሁፍ እንግዲህ ምንድነው የአንድን ሰው ሀሳብ ወይም ደግሞ ያንድን ርዕሰ ጉዳይ ወይም ጥንታኔ ወይም አብራሪያ ወይም ሳይንስ ወይም ሳይንሳዊ ሂደት ምንድነው? በወረቀት ላይ ሀሳቡ ተጽፎ ይቀመጣል ማለት ነው። ስለዚህ ይሄን ተጽፎ የተቀመጠን ነገር ማንበብ ማለት አንድም ድምጽ እያሰሙ ያንን እዚያ ጋር የተጻፈውን ነገር ቃል በቃል መናገር ነው። ሁለቱም ደግሞ በተመስጦ ሆኖ ጸጥ በማለት በአይን እንቅስቃሴ ብቻ ፊደሎችን እያዩ እዚያ ላይ የተቀመጠውን ጽሁፍ ሀሳቡን መረዳት መቻል ማለት ነው። እና ብዙ ጊዜ እንግዲህ ማንበብ ስንል ብዙ አይነት የንባብ አይነቶች አሉ። በተመስጦ ማለት ምንም ድምጽ ሳናሰማ ሳንፈጥር በአይናችን ብቻ እየቃኘን ፊደሎቹን ሀሳቡን መረዳት አይነት የመረዳት ንባብ አለ። ሌላኛው ደግሞ እንደዚሁ በድምጽ እያሰማነ እንግዲህ የምናነበው ንባብ አለ ማለት ነው። ስለዚህ የምናነበውም ምናልባት እንግዲህ ለተለያየ አላማ ሊሆን ይችላል። እንግዲህ የተለያዩ የንባብ ቴክኒኮች አሉ ወይም ስልቶች አሉ። እንደዚህ የአሰሳ ንባብ የሚባል አለ። እንደዚሁም ደግሞ ጥልቅ የምርምር ንባብ የሚባል አለ እና ብዙ አይነት የንባብ አይነቶች አሉ። ከዚያ ውስጥ ለምሳሌ አሁን የአሰሳ ንባብ የሚባለው በዚያ ጽሁፍ ውስጥ የተቀመጠውን ርዕሰ ጉዳይ በጥልቀት መርምሮ ማወቅ ሳይሆን በቀጥታ የሚፈለጉ የሚፈለጉ ቃላትን ብቻ በዝም ብሎ አሰስ በማድረግ ማለትም በመፈለግ ብቻ እነዚህን ቃላት ለይቶ ማንበብ ይሆናል ማለት ነው። ለምሳሌ ወይ የሰው ስም ሊሆን ይችላል ወይ ዓመተ ምህረት ሊሆን ይችላል በዚህ ጽሁፍ ውስጥ ያለውን የሰውየውን ስም ፈልጎ ለማግኘት ወይ ደግሞ ዓመተ ምህረቱን ፈልጎ ለማግኘት ወይም ደግሞ እንደዚሁ ቦታውን የት ቦታ የሚለውን ያንን ፈልጎ ለማግኘት የሚደረግ የንባብ ስልት ይሆናል ማለት ነው። እና ንባብ እንግዲህ አይነት አይነት አለው። አሁን እንደገለጽኩኝ ለምሳሌ አሁን ተማሪዎች እንግዲህ ፈተና ሲደርስ ለፈተና ለመዘጋጀት የተማሯቸውን የትምህርት አይነቶች ሁሉ እንግዲህ ምንድነው በተመስጦ ሆነው ያነባሉ ስለዚህ የንባብ ምንድነው ጥልቅ የሆነ የምርምር ንባብ ይሆናል ማለት ነው ማለትም ሀሳቡን በደንብ እየተረዱ ያነቡታል ማለት ነው። አንድም ድምጽ እየፈጠሩ የሚያነቡ ሰዎች አሉ በርግጥ ግን ለጥናትና ለምርምር ድምጽ እየፈጠሩ ማንበብ ያን ያህል እንግዲህ ተፈላጊ ወይም ደግሞ ጥሩ ድምድ ነው አይመስለኝም። ስለዚህ ለምርምርና እንደዚሁ ደግሞ ለጥልቅ ጥናት የሚሆን ይህንባብ አይነት በተመስጦ ዝም በማለት አይንን ብቻ በማንቀሳቀስ የጽሁፉን ጠቅላላ ሀሳብ መረዳት የውተገቢ ነው እላለሁኝ። በዚህ አጋጣሚ እንግዲህ ምናልባት ይሄን አውዲዮ ለምትከታተሉ ይሄ አስራ ሁለተኛ ክፍል ተፈታኞች ልትሆኑ ትችላላችሁ ወይም ደግሞ የስምንተኛ ክፍል ተፈታኝ ብሄራዊ ፈተና ተፈታኝ ተማሪዎች ልትሆኑ ትችላላችሁ አሊያም ደግሞ ሀገር አቀፍ የሆነውን የአሥራ ሁለተኛ ክፍል የምትፈተኑ ተማሪዎችም ልትሆኑ ትችላላችሁ። ዝሮ ትሮ የትኞቹም ተማሪ ሁኑ እንግዲህ የፈተና ሰዓቱ እየደረሰ ስለሆነ የማንበብ ስልታችሁንም ምን በማድረግ በተመስጦ በማድረግ እና ይሄ ምንም አይነት ድምጽ ሳታሰሙ ምንም አይነት ረብሻ በሌለበት ቦታ ላይ ቁጭ ብላችሁ እንግዲህ የተለያዩ የተማራችኋቸውን ሁሉንም የትምህርት አይነቶች በተመስጦ ሆኖ በማንበብ እንግዲህ የተሻለ ውጤት እንድታመጡ በዚህ አጋጣሚ መልካም ምኞቴን እገልጻለሁ ማለት ነው። እና እንግዲህ ንባብ ሲባል ቅድም እንደገለጽኩትኝ የተለያዩ አይነት ንባቦች አሉ። ከእነዚያ ንባቦችም ውስጥ የየራሳቸው የሆነ የአንባበብ ቴክኒክ አላቸው አላማቸውን በዚሁ ልክ የተለያየ ነው። አንድ በአንድ መስመር በመስመር እያነበብን የምንሄደው ሙሉ የጽሁፉን ሀሳብ ለመረዳት የሚደረግና በዚያ ላይ ደግሞ በቃ አይለስየነት እንዲኖረው ሆነን በተመስጦ ስለምናነበው ጥልቅ የሆነ የንባብ ቴክኒክ ተብሎ ይጠራል። በዚህ ልክ ነው እንግዲህ በዚህ ርዕሰ ጉዳይ ላይ ያለኝ ጠቅላላ ሀሳብ ማለት ነው። እንግዲህ ለማንኛውም ማንበብ የሚለውን ቃል እንዲወድ በተጨማሪነት በቋንቋው ሰው አሰዋዊ ዘዬ ምንድነው የግስ ወይም ደግሞ የግስ ግስን አጉልጦ የሚያሳይ ወይም ደግሞ ተውሳከ

እሺ አመሰግናለሁ አሁንም እንግዲህ እንደተለመደው በመጀመሪያ ደረጃ ማለት ነው። የምሰጠው ማብራሪያ ወይም የመልስ ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ ይሄን አውዲዮ ለሚከታተል አድማጭ ማለት ነው ግልጽ እንዲሆንለት ሀሳቡ። ቃለመጠይቁን በድምጽ አሰምቶ ማንበብ ግድ ይላልና ቃለ መጠይቁን አነባለሁ። አሮጌ ይላል። እንግዲህ አሮጌ የሚለው አሮጌ ምን አሮጌ ሰው አሮጌ ልብስ አሮጌ እያልን የሆነ ስም ነው። የሚፈልግ የሚያስፈልገው ስለዚህ አሮጌ የሚለውን ቃል እንዲሁ ስናየው ምንድነው የስም ገላጭ ሆኖ እናገኘዋለን ማለት ነው። ይሄም ማለት ምንድነው? ስምን በደንብ አጉልቶ ወይም ደግሞ ስለ ስሙ ምንነት የሚያብራራ ስለሆነ የስም ገላጭ እንለዋለን ማለት ነው። ስለዚህ አሮጌ ስንል ደግሞ ምን ማለት ነው? አዲስ የሚለው ቃል ተቃራኒ ሆኖ እናገኘዋለን ማለት ነው። ምክንያቱም አሮጌ ብለን እንግዲህ ተቃራኒውን ቃል ስንፈልግ አዲስ ይሆናል ማለት ነው። ስለዚህ አሮጌ ማለት ለረጅም ጊዜ አገልግሎት ላይ የዋለ ነገር ነው። ያ ነገር ምናልባትም ልብስ ሊሆን ይችላል። ወይም ደግሞ ኮምፒውተር ሊሆን ይችላል ወይም ደግሞ ወንበር ሊሆን ይችላል ጠረጴዛ ሊሆን ይችላል። የትኛውንም አይነት እንግዲህ መገልገያ እቃ ሊሆን ይችላል ወይም ደግሞ ቤትም ሊሆን ይችላል አሮጌ ቤት። አሮጌ ልብስ አሮጌ ጫማ አሮጌ ጠረጴዛ አሮጌ ወንበር እያልን እንግዲህ እንደ ምንድነው አሮጌ የሚለው ስም ገላጭ ይሆናል ማለት ነው። ስለዚህ ምንድነው? ለብዙ ጊዜ ቃሉን ስናየው ለብዙ ጊዜ እንግዲህ አገልግሎት ላይ የዋለ ነገር ነው ያ ነገር እንግዲህ ቅድም እንደገለጽኩትኝ የተለያዩ ነገሮች ሊሆን ይችላል ማለት ነው። ስለዚህ ወይም ደግሞ በሌላ አገላለጽ ያረጀ ያፈጀ የደከመ ወይም ደግሞ ዘመኑ ያለፈበት ነገር ምክንያቱም አዲስ ያልሆነ ነገር ማለት ነው። ይሄም እቃዎች ልብሶችን ወይም ደግሞ አሰራሮችን ለምሳሌ የሆነ መመሪያ እንግዲህ ከዛሬ አስር ሃያ አመት በፊት የወጣ መመሪያ ሊኖር ይችላል። ስለዚህ መመሪያዎቹ እንግዲህ እንደሚታወቀው በየጊዜው ይታደሳሉ በየጊዜው እየተጠናከሩ ይመጣሉ። እና ለምሳሌ አረ እንዴት መመሪያችን እንደዚህ ነው የሚል ለምሳሌ አንዲት እሳት ስህተት የሰራ ሰው። ለምን እንደዚህ አደረክ ሲለው። አረ መመሪያችን እንደዚህ ነው ሚል ይላል። እንግዲህ የቀድሞ የበፊቱን መመሪያ አይቶ ማለት ነው። ስለዚህ እሱ እኮ ያረጀ በቃ እሱ እኮ የተሻረ እና ሌላ አዲስ መመሪያ እኮ መጥቷል። በዚህ መመሪያ መመሪያ ነው የምንገዛ ይባላል ያ ማለት መመሪያዎቹ በየጊዜው እንዴት እንደሚታደሱ የሚያመላክት ነው ማለት ነው። ወይም ደግሞ እንግዲህ አሰራርን ተበላሽቶ ወይም ደግሞ ጥቅም ላይ ውለው የቆዩ መሆናቸውን ይገልጻል። እንግዲህ እንደዚህ ስንል ማለት ነው። ስለዚህ አሮጌ የሚለው ቃል በብዛት የሚገለጽባቸው ሁኔታዎች አንድም የደከመ ያረጀ ያፈጀ ዘመኑ ያለፈበት የተበላሸ የሚል እጅግ በጣም ዘርፈ ብዙ ትርጉም ያለው ቃል ነው ማለት ነው። ስለዚህ አሮጌ በሬ ብንል አሁን ለምሳሌ አሮጌ በሬ ብንል። በሬው እንግዲህ ተወልዶ እንግዲህ ብዙ ጊዜ ሆኖታል ማለት ነው አርጅቷል ማለት ነው ከዚህ በኋላ የሚጠብቀው ነገር ሞት ይሆናል ማለት ነው። ስለዚህ ይሄ በሬ ደግሞ ከመሞቱ በፊት በደንብ እንግዲህ ጥገና ተደርጎለት ማለትም ተንክብካቤ ተደርጎለት። የተሻለ ምግብ ተመግቦ ከዚያ በኋላ ምንድነው ለእርድ መዋል መቻል አለበት ማለት ነው። አለዚያ በቀላሉ እንግዲህ እድሜው የገፋ በሬ በቀላሉ ይሞትብናል ማለት ነው። እና እንደዚህ አሮጌ የሆኑ ነገሮችን ምንድን ናቸው እንደ አጠቃላይ። ጥቅም አልባ ሊሆኑብን ስለሚችሉ ጥቅም አልባ ከመሆናቸው በፊት እንደአስፈልጊነቱ አገልግሎት ላይ አውለን መጠቀም መቻል አለብን ማለት ነው። ለምሳሌ እንግዲህ ጫማችንን ለምሳሌ ጫማን አንድ ምሳሌ ባነሳ ብዙ ጊዜ እንግዲህ ተገዛ ነው ብዙ ጊዜ ይሆነው እና። ለብዙ ጊዜ ከለበስነው ጫማው ሶሉ ተበልቶ ተበልቶ ያልቃል ማለት ነው። ማለት በጣም ይሳሳል ማለት ነው ከዚያ በኋላ ምን እንላለን አሮጌ ጫማ። ስለዚህ ይሄ ጫማ ምንድነው የሚሆነው? ወይ እንደገና ሶሉ ይጠገናል ይጠገናል አለዚያ ደግሞ እንግዲህ በቆሻሻ መልኩ ወደ ውጭ ይወረወራል ወይም በእሳት ይቃጠላል ማለት ነው። እና አሮጌ ማለት የተበላሸ ወይም ደግሞ ዘመን ያለፈበት ወይም ደግሞ በቃ በዚህ ዘመን አዲስ ያልሆነ ነገር ማለትም የተለመደ ነገር የሚለውን ጠቅለል ያለ ትርጉም ይዞ ይመጣል ማለት ነው። ስለዚህ አሮጌ የሚለውን ቃል በዚህ ልክ መረዳት ለሁላችንም ቢሆን ተገቢ ነው። የሚል ጠቅለል ያለ ሀሳብ አለኝ። አመሰግናለሁ ታንኪው

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንደተለመደው ምንድነው የምሰጠው ማብራሪያ ወይም የመልስ ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ አድማጭ ሀሳቡ ግልጽ እንዲሆንለት ቃለ መጠይቁን በመጀመሪያ ደረጃ በድምጽ አሰምቶ ማንበብ ያው ተገቢ ነውና ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው አጭበርብር ይላል ቃሉ ምን ይላል አጭበርብር ይላል እንግዲህ አጭበርብር ማለት ምን ማለት ነው ስንል የቃሉ ትርጉም ማታለል ተንኮል ማጭበርበር ማደናገር ሰዎችን ማወዛገብ የሆነ በቃ ትክክለኛውን ነገር መደበቅና ባልሆነ መልኩ ሰውን አታሎ እንግዲህ ጥቅም ለማግኘት ሊሆን ይችላል ወይም ደግሞ ብቻ ዞሮ ዞሮ ዋና ጥቅም ለማግኘት ነው በትክክለኛ መንገድ ሳይሆን በቀጥተኛ ባልሆነ መንገድ ወይም ደግሞ በማይገበው መልኩ ከሰዎች ላይ የማይገበውን ጥቅም ለማግኘት መሞከር ማለት ነው እንግዲህ አጭበርብር ማለት በዚህ ልክ እንግዲህ ሰዎችን አጭበርብር አታልል ወይም ደግሞ ተንኮል ስራ አደናግር የሚለውን ትርጉም ነው ይዞ የሚመጣልን ማለት ነው። እና ይሄ ቃል እንግዲህ ብዙ ጊዜ እንደው በጣም አስቀያሚ ነው እንደነዚህ አይነት እንዲህ አይነት ባህሪ ያላቸው ሰዎች ማለት ነው ምክንያቱም የራሳቸውን ያልሆነ ሀብት ንብረት እንግዲህ በማታለል በማጭበርበር በማደናገር በማወዛገብ የሆነ በቃ ሰዎችን የተለያየ እሳቤ ውስጥ እንዲገቡ አድርጎ እንግዲህ አንድም በእጃቸው የያዙትን ገንዘብ ሊሆን ይችላል ወይም ደግሞ እንግዲህ ያሰቡትን ሀሳብ ሊሆን ይችላል ስራችን በቃ በዚያ ነገር ውጤታማ እንዳይሆኑ ነገራቸውን አጭበርብሮ ማደናቀፍ ማለት ነው። ስለዚህ እንደዚህ የሚያደርጉ ደግሞ ክፉ ሰዎች ናቸው እና እንደዚህ ሰውን በማጭበርበር እንግዲህ ክፉ የሆናችሁ ሰዎች እንደው ምናልባት ምንም የሚጠቅም ነገር የለውም እና ምናልባትም ይሄንን አውዲዮ አዳምጣችሁ ከእንዲህ አይነት ክፉ መግባራችሁ ወይም ደግሞ ተግባራችሁ በቀላሉ መመለስ ባትችሉም እንኳን እንደው ጊዜ ወስዳችሁ አስባችሁበት ይህ ነገር እናንተን መጨረሻ ላይ እናንተን እንደሚያጠፋ እናንተን እንደሚያስቀይም እናንተን መልሶ ባልሆነ ነገር እንደሚከታችሁ አውቃችሁና ተረድታችሁ ሰውን ከማታለል ሰውን ከመዝረፍ ከሰውን ከማጥበርበር ሰውን ከማደናገር ሰውን ከማወዛገብ ወጣችሁ እንደው ትክክለኛና ጤናማ የሆነ ስራ እንድትሰሩ በዚህ አጋጣሚ እንግዲህ ጠንክሬ ያለ መልእክቴን አስተላልፋለሁ ማለት ነው። እና እንግዲህ አጭበርብር ስንል ምንድነው አታል አሰተኛ ሀሰተኛ መረጃ ስጥ ወይም ደግሞ ምንድነው በማጭበርበር ወይም ደግሞ ጥቅም ለማግኘት መሞከር ማለት ነው ይህ ቃል በተለይ በገንዘብ በንብረት ወይም ደግሞ በእምነት ላይ በእምነት ላይ ማለት ነው ጉዳት ለማድረስ የሚደረግን ሴራ ሁሉ ነው የሚያመለክት ማለት ነው። ለምሳሌ አሁን እኔ እንግዲህ አንዴ የራሴን የቻለ እምነት አለኝ የምትከተለው እምነት አለኝ ሌላ ሰው ደግሞ ራሱን የሚከተለው እምነት አለ ስለዚህ አሁን የእሱ የሚቀጥለው እምነት ቁጥሩ እንዲጨምርለት ለምሳሌ አንዳንድ እምነት የእምነት ተከታዮች አሉ ሰውን በቃ በተለያየ ሀሳብ በማደናቀር በማወዛቀር እንግዲህ የሆነ ጥርጣሬ ውስጥ በማስገባት ተከታያቸውን ሊጀምር በዚህ ልክ እንግዲህ የማታለያ ሴራ የሚያሴሩ ሰዎች አሉ እና እነዚህ አይነት ሰዎችም ቢሆን እኔ እጅግ በጣም እንደው ይሄ አይነት ተግባራቸው እጅግ በጣም መጥፎ ከመሆኑ አንፃር እንደው ሀሳቡን እንግዲህ ይህንን አውዲዮ ምናልባት ተከታትለው ከዚህ መጥፎ ተግባራቸው በመመለስ ንጹህ የሆነ ስላቸውን እንዲሰሩ እና እንደዚሁም ደግሞ በሰው ዘንድ ያም ክብርን እንዲያገኙ ቅቡልነት እንዲኖራቸው ሰውን ባለማወዛገብ እንግዲህ ከሰው ጋር ሰላማዊ ኑሮ በመኖር ራሳቸውን ያስተካክሉ የሚል ጠንክር ያለ ሀሳብ ነው ያለኝ ማለት ነው። ከዚህም በተጨማሪ እንግዲህ አጭበርብር ስንል ምንድነው ትእዛዛዊ አረፍተ ነገር ነው ያ ማለት ሰውን እንዲያጭበረብር እያዘዝነው ነው ማለት ነው ትእዛዛዊ አረፍተ ነገር ሆኖ ነው የሚመጣ ማለት ነው። ለምሳሌ ሌባው ትናንትና ከበግ ገበያ ላይ በግ አጭበርብሮ የሄደው ሰውዬ አጭበርብሮ የሄደው ሰውዬ በዱላ ቀመሰ ብዬ ብል እንግዲህ ማጭበርበሩን አታሎ መውሰዱን እና ከዚያ በኋላ በተለያዩ የምርመራ ሂደቶች ተጣርቶ ሰውየው እውነትም በጉን ገዝቶ ሳይሆን ሰርቆ እንደሄደ በመታወቁ በመረጋገጡ ማለት ነው ያው እንግዲያ አስፈላጊውን ቅጣት ተሰጥቶ ማለት ነው ያ ቅጣት ምን ማለት ነው እንግዲህ በተለይ በታዳጊ ሀገራት ላይ ህግ ቤት ህግ ወጣ መውሰድ እንደዚህ አይነት ነገር የለም ሌባ ከተገኘ ሌባ ይዞ ሌባ ተይዞ ዱላ የሚባል ስነ ቃል አለ ያ ማለት ምንድነው ሌባ ተይዞ ዱላ ጥያቄ የለውም ማለት ነው በቃ የመጀመሪያው እርምጃ የሚሆነው ምንድነው በዱላ መዠለጥ ነው እንደዚህ አይነትን አጭበርባሪ እና እንደዚህ ሰዎች በባህሪያችሁ አጭበርባሪ ሆናችሁ እንደው እንዲህ አይነት ባህሪ ያለባችሁ ሰዎች ከ

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንደተለመደው ወደ መልስ ትንታኔው ከመህዳችን በፊት ቃል መጠይቁን በድምጽ አሰምቼ ማንበብ ግድ ይለኛል ያ ማለት ምንድነው ይህንን አውዲዮ ለሚከታተል ሰው በምን ርዕሰ ጉዳይ ላይ ማብራሪያ ወይም ትንታኔ እየሰጠው እንደሆነ በቀላሉ ሀሳቡን እንዲረዳው ማለት ነው። ስለዚህ ምንድነው የሚል ጥያቄው ኢሜል ይላል። ኢሜል ይላል ማለት ኢሜል ማለት ኤሌክትሮኒክስ ሜል ሲሆን በኢንተርኔት አማካኝነት በኮምፒውተር ወይም በስልክ መልእክቶችን በፍጥነት ለመላላክ ማለት ነው የሚያስችል የዲጂታል ፖስት አገልግሎት ነው። ስለዚህ ኢሜል ማለት እንግዲህ እንደሌሎቹ የደብዳቤ አይነቶች በቀላሉ በአጭር ጊዜ እዚህ ሆነን የሆነ ቦታ ላይ ሆነን እጅግ በጣም ሩቅ ቦታ ላይ ማለት ነው። መልእክትን በቀላሉ እንዲደርስላቸው ፖስትም ማለትም በኢሜል በኤሌክትሮኒክስ አማካኝነት እንጂ እንደዚህ ሃርድ በጅ የሚዳሰስ ነገር ሆኖ ሳይሆን በቀጥታ በኢሜል መልኩ እንግዲህ ኢንተርኔት ያስፈልገዋል። በኢንተርኔት ጋር በማገናኘት ማለት ነው መልእክትን በኢሜል ተጠቅመነ በቀጥታ ለምንፈልገው አካል ማለት ነው። ወይም በምንፈልገው አድራሻ በቀጥታ በመላክ በአጭር ጊዜ ውስጥ በሶስት ደቂቃ ውስጥ በቀጥታ በእጅግ በጣም ብዙ ርቀት ላይ ማለት ነው ይሄ በኤሌክትሮኒክስ መልክ ማለት ነው። ፖስተው ወይም ደግሞ መልእክቱ ወይም ደብዳቤው በቀጥታ ይደርሳል ማለት ነው። ስለዚህ በጣም ፈጣን ነው እጅግ በጣም ደግሞ ስራን ጊዜን ያቀላል እንዲህ እጅግ በጣም ደግሞ ሲበዛ ኢኮኖሚካል ኢኮኖሚካል ነው ማለት ነው ማለት ብዙ ገንዘብ አናወጣበትም። ቀጥታ እንደጻፍነህ ወደ ኢሜላችን ገብተነህ በኢሜል አማካኝነት በቀጥታ ሴንድ ማድረግ ነው መላክ ማለት ነው። ስለዚህ በአጭር ደቂቃ ውስጥ ማለት ነው ለሚፈለገው ሰው ለሚፈልገው ሰው ይደርሰዋል። ሰውም እንግዲህ በዚህ ፍጥነት እንግዲህ ከፍትና ኮምፒውተሩን ሊሆን ይችላል ወይም በስልኩ ሊሆን ይችላል ወይም በዲስክት ቶፕ ሊሆን ይችላል የሚጠቀመው ዞሮ ይሄንን መልእክት ምንድነው ኢሜሉን ይከፍትና ከዚያ ላይ ኢሜሉ ላይ ያገኛቸዋል ይሄን መጠጃ ከዚያ በኋላ ያን ደብዳቤ አንብቦ በቀላሉ መልእክቱን መረዳት ይችላል ማለት ነው። ስለዚህ ምን ማለት ነው? በኮምፒውተር ወይም በስልክ መልእክቶችን በፍጥነት ለመላላክ የሚያስችል የዲጂታል ፖስት አገልግሎት ነው ማለት ነው። ጽሁፍ ምስል ፋይሎችን ለማንኛውም ሰው ባድራሸው በመጠቀም መላክ መቀበልም እንደዚሁም ማስቀመጥም እንችላለን ማለት ነው። የሚያስችል ዘመናዊ የመገናኛ አይነት ዘዴ ነው ማለት ነው። ያ ማለት ምንድነው ለምሳሌ እኔ የምፈልጋቸውን ፋይሎቼን ማለት ነው። ኢሜሌን ተጠቅሜ በኢሜሌ አድራሻ እንግዲህ እነዚህ የተለያዩ ፋይሎችን ቁጭ አደርጋቸዋለሁ ስለዚህ በፈለኩ ሰዓት ደግሞ እየከፈቱ እጠቀማለሁኝ ማንም አይሰርቀውም የኢሜሉ ፓስወርድ ካልጠፋኝ በስተቀር። እንግዲህ እዚያ ኢሜሌ ላይ እያስቀመጥኳቸው የትኛውም አይነት መረጃ ቢሆን መቼም ቢሆን እንግዲህ አይጠፋም እኔ ራሴ ሆኜ ድሌት ካላደረኩትም በስት ወይም ካልሰረዝኩት በስተቀር ማለት ነው። ስለዚህ እንደዚህ አይነት እንግዲህ ትልቅ አገልግሎት የሚሰጥ የመገናኛ አይነት ነው ኢሜል ማለት ነው። ስለዚህ ዋና ዋና ነጥቦች ከኢሜል ጋር በተያያዙ ምንድን ናቸው? አንድ አሰራሩ ልክ እንደ ወረቀት እንደ ወረቀት ፖስታ ሁሉም በስማችን እና በአድራሻችን መልእክትን ይደርሰናል ነገር ግን በኤሌክትሮኒክስ መንገድ ማለት ነው እንጂ ወረቀቱ አይደለም ቀጥታ ወረቀቱ ፕሪንት ሆኖ ሳይሆን እንደ ማንኛውም የፖስታ አገልግሎት ምንድነው በቀጥታ በኤሜላችን አድራሻ ይደርሰናል። ከዚያ በኋላ እንግዲህ ኮምፒውተራችን ላይ ሊሆን ይችላል ወይም ደግሞ ስልካችን ላይ ሊሆን ይችላል የሚሉን የከፈትነው ከዚያ በኋላ ያን ከፍተን በቀጥታ የተላከልንን ደብዳቤ አንብበን መልእክቱን መረዳት መቻል ማለት ነው። ስለዚህ ኢሜል በዚህ ልክ እንግዲህ ፈጣን ከሆነ በቀላሉ ፖስታን በአጭር ደቂቃ ውስጥ ምንም የፖስታ ማጓጓዣ ክፍያ ሳንፈጽም እንደዚሁም ደግሞ ምንም አይነት እንግዲህ ፖስተው ከዚህ ተነስቶ እዚያ እስከሚደርስበት ቦታ ድረስ ጊዜ ሳይፈጅበት በአጭር ጊዜ በአጭር ደቂቃዎች ውስጥ በሶስት ደቂቃዎች ውስጥ። በምንፈልገው ሀገር ለምንፈልገው ሰው በቀጥታ መልእክቱ የሚደርስ አይነት ነገር በኤሌክቶኒክስ ሲስተም የመገናኛ ዘዴ በመሆኑ እጅግ በጣም ጠቃሚና እጅግ በጣም ውጤታማ የሚያደርግ ማለት ስራን በአግባቡ ለመጠቀም የሚያስችል። ጊዜ የማያባክን ገንዘብ ወጪ የማያስደርግ ቀላል የመገናኛ ዘዴ ነውና ዘመናዊ የመገናኛ ዘዴ ነው። እና ይሄንን ኢሜልን እየተጠቀምን ማለት ነው። መረጃዎችን በኢሜላችን አስቀምጥ እንደዚሁም ደግሞ ለሰው ደብዳቤ ስንጽፍም ደግሞ ደብዳቤ ጽፈን ብዙ እንግዲህ ሰውየው ጋር ለመድረስ ብዙ ጊዜ ይፈጃል። ፖስታቤትም እንግዲህ አንድ ደብዳቤ ይዞ ለሚሄድ አካልም ሌላ ተጨማሪ ክፍያ እንከፍላለን። ይሄንን ሁሉ ወጪ ከማድረግ በኢሜል በመጠቀም ጊዜያችንን እንቆጥብ እንጠቀም እንደዚሁም ደግሞ አላስፈላጊ ወጪያችንንም እንቀንስ እሰራለሁ

እሺ አመሰግናለሁ አሁንም እንግዲህ እንደተለመደው በመጀመሪያ ደረጃ ማብራሪያ ወይም ትንታኔ ከመስጠቴ በፊት ስለምሰጠው ማብራሪያ እያንዳንዱ አድማጭ ወይም ደግሞ ይሄን አውዲዮ ለሚከታተል ሁሉ ሀሳቡ ግልጽ እንዲሆንለት ወይም ደግሞ ትክክለኛ መረጃውን በቀላሉ መረዳት እንዲችል ማለት ነው ቃለመጠይቁን በድምጽ አሰምቼ አነባለሁኝ ማለት ነው። ስለዚህ ወደ ቃለመጠይቁ ብርቱካናማ ይላል እንግዲህ ብርቱካናማ ስንል ምንድነው? አንድም ቀለም ነው ቀለሙ ምን ማለት ነው ስንል በቀይና በቢጫ ቀለማት መካከል የሚገኝ ሞቅ ያለ ቀለም ነው ማለት ነው። ስለዚህ ብርቱካናማ ስንል ምናልባትም የብርቱካንን የበሰለ የብርቱካን ቀለምን የሚያመለክት ማለት ነው። ማለት ብርቱካናማ ቀለም ስንል ብርቱካን እንግዲህ ፍሬው ማለት ነው ሲበስል ራሱን የቻለ በቢጫና በቀይ መካከል የሆነ ቀለም የሚያነጸባርቀው ቀለም አለው እይታ አለው። ስለዚህ ያንን ቀለም ምን እንለዋለን ማለት ነው ብርቱካናማ እንለዋለን ማለት ነው። ስለዚህ ቀይና ቢጫ ቀለማ ሲደባለቁ የሚፈጠር የመጀመሪያ ደረጃ ወይም ደግሞ ሁለተኛ ደረጃ ቀለም ነው ማለት ነው። ምንና ምን ቀይና ቢጫ ቀለማት እንግዲህ በተለያየ መጠን ሲቀላቀሉ ወይም ደግሞ ሲዋሃዱ ማለት ነው። የሚፈጥሩት ለየት ያለ በቀይና በቢጫ መካከል ያለ ቀለም ነው ማለት ነው። በባህሪው እንግዲህ ደመቅ ያለ ነው። ሞቅ ያለና ትኩረት የሚስብ የቀለም ነው በቃ ይሄ ቡርቱካናማ ቀለም የምንለው እና። ብዙ ጊዜ እንግዲህ ብርቱካናማ ቀለም በብዙዎቹ ዘንዳ እንግዲህ ለተለያየ ነገር የሚፈለግ ነው እንግዲህ። እንደሚታወቀው ቀይ እንግዲህ ቀይ ቀለም ማለት ነው የአደጋ ምልክት ነው ተብሎ ነው የሚታሰብ ቢጫ ደግሞ የማስጠንቀቂያ ነው የሚባለው። ብርርቱካናማ ደግሞ እንግዲህ በሁለቱ መካከል ያለነው እንግዲህ በማስጠንቀቂያም እንደዚሁም ደግሞ በአደጋ ምልክትም መካከል እና። ሲያዩት ራሱ ሞቅ ደመቅ ያለ ቀለም በመሆኑ እንግዲህ ልብስ ስንገዛ ሊሆን ይችላል ወይም ደግሞ ቤታችንን ቀለም ስናስቀባ ሊሆን ይችላል ወይም ደግሞ። በቻ የምንገዛቸው ነገሮች ሁሉ ብዙ ጊዜ ብርቱካናማ ቀለም እንላለን ለምሳሌ። ልብስ ግዛ ግዛልኝ ብሎ የሆነ ልጅ ሲልከኝ ማለት ነው ልብስ እንድገዛለት ሲጠይቀኝ። ምንድነው? ምን አይነት ልብስ ልግዛለህ ብዬ ስጠይቀው ብርቱካናማ ይላል ያ ማለት ቀለሙ ብርቱካናማ ደመቅ ያለ ልብስ ግዛልኝ እያለኝ ነው ማለት ነው። እና ብርቱካናማ እንግዲህ አንድም የስም ገላጭ ነው በቋንቋ ሰዋሰዋዊ ዘየ መሰረት የስም ገላጭ ይሆናል ማለት ነው። ቡርቱካናማ የሚለው ከዚህም በተጨማሪ ደግሞ ቀይና ቢጫ ቀለማት እንግዲህ ሁለቱም ሲቀላቀሉ ሲዋሃዱ እንግዲህ የተለያየ አይነት የቀለም አይነት ይፈጥራሉ። ዙሮ ዙሮ ግን እነዚህ ሁለቱ በተመጣጣነ መልኩ ሲዋሃዱ የሚፈጥሩት ደመቅ ያለ የብርቱካን ፍሬ ሲበስል የሚሰጠውን አይነት ቀለም የሚመስል የሚፈጠር ቀለም የቀለማ አይነት ነው ማለት ነው። ስለዚህ ብርቱካናማ ቀለም ብዙ ጊዜ ልብሶቻችን እንደዚሁም ደግሞ ጌጣጌጥ ነገሮች ሁሉ ራሱ ብዙ ጊዜ እንደዚህ አይነት ቀለም ነው ብዙ ጊዜ ሰዎች የሚመርጡት ማለት ነው እና። ደማቅ ከመሆኑ አንፃር ብዙ ሰው ብርቱካናማ ቀለምን እንግዲህ ለልብሶቹ ለተለያዩ የቤት ዲኮሬሽን ሊሆን ይችላል እንደዚህ አይነት አገልግሎት ላይ ወይም ደግሞ እንግዲህ ሰርግ ላይ የተለያዩ ጉንጉኖች ይደረጋሉ። ለምሳሌ ይሄ ምንድን ነበር የሚባለው? በአፍ እየተነፋ እየተቋጠረ እንትን የሚለው እና ይሄ ስሙ ለጊዜው ጠፍቶኝ ነው። እንደ እንደነዚህ አይነት ነገሮች ሁሉ ምንድነው? ቀለማቸው ብርቱቃናማ አይነት ነገር እንዲሆኑ ብዙ ሰዎች ኮሜንት ወይም ደግሞ አስተያየት ይሰጣሉ ማለት ነው። ስለዚህ ብርቱካናማ በሚለው ቃል ላይ ያለኝ አጠቃላይ ትንታኔ ይሄን ይመስላል። በሌላ ርዕሰ ጉዳይ ተመልሼ እስክመጣ ሰላም ቸሪ ይግጠመን በማለት በዚህ እሰናበታለሁ አመሰግናለሁ

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን የምንሰጠው ማብራሪያ ወይም የመልስ ትንታኔ ማለት ነው። በምን ርዕሰ ጉዳይ ላይ ያተኮረ ወይም ደግሞ በምን ርዕሰ ጉዳይ ላይ የሚያጠነጥን ሀሳብ እንደሆነ ለእያንዳንዱ ይሄን አውዲዮ የሚከታተል አድማጭ ሀሳቡ ግልጽ እንዲሆንለት ማለት ነው። ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ የመልስ ትንታኔ እሰጣለሁ ማለት ነው። ቃለ መጠይቁ ምን ይላል ለሊት ይላል? እንግዲህ ለሊት ማለት ፀሀይ ከጠለቀችበት ጊዜ ጀምሮ እስከ ማግስቱ ማለዳ ወይም ደግሞ እስከ ጠዋት ድረስ ያለው የግዜ እርዝማኔ ነው ማለት ነው። ማለት ፀሀይ ጠልቃ ማታ ምሽት ላይ ፀሀይ በምዕራብ ከጠለቀችበት ጊዜ አንስቶ ፀሀይ እንግዲህ እስከሚቀጥለው ጠዋት በምስራቅ እስከምትወጣ ድረስ የሚሸፍነው የግዜ እርዝማኔ ምን ይባላል ለሊት ይባላል ማለት ነው። ስለዚህ ምድር ከፀሀይ ብርሃን ተጋርዳ ማለትም በጨለማ የምትሸፈንበት የተፈጥሮ ጊዜ ነው ማለት ነው። ይሄ ጊዜ ደግሞ በምድር መዞር ምክንያት የሚፈጠር ማለትም ለእረፍት ለጸጥታና እንዲሁም ለጨረቃና ለከዋክብት መታየት የሚታወቅ የጊዜ ክፍል ይሆናል ማለት ነው። ይሄ ማለት ምንድነው? ፀሀይ ስትጠልቅ ማለት ነው ምኖች ምኖች ብቻ እንግዲህ ይታያሉ ማለት ነው። አንድም የሰው ልጅ እርፍታ ላይ ይሆናል ማለትም እንግዲህ ጨለማ ስለሚሆን ቀን ሲሰራ ይውልና ማታ እርፍት ያደርጋል በዚህ ሰዓት ማለት ነው። በሌላ መልኩ ደግሞ ምንድነው? ሁሉም ነገር ጸጥ ለጥ ያለ ይሆናል ማለት ነው። ማለት ምንም አይነት እንግዲህ ሰው ሰራሽ ሰው ሰራሽ ድምጽ አይሰማም ምክንያቱም ሁሉም ሰው እቤቱ ለጥ ብሎ ስለሚያረፍት መኝታ ላይ ስለሚሆን ማለት ነው። ሌላው ግን ምናልባትም እንግዲህ የተለያዩ የዱር እንስሳት እንግዲህ ቀን ቀን ተደብቀው ይውሉና ማታ ምግባቸውን ሊፈልጉ ስለሚወጡ የነሱ ድምጽና የነሱ ጩኸት ምናልባትም ለሊት ለሊት ላይ ሊሰማ ይችላል። ነገር ግን እንደው በዋናነት በአጠቃላይ ተፈጥሮአዊ የሆነ ድምጽ ካልሆነ በስተቀር ሰው ሰራሽ ድምጽ ግን ማታ ብዙ ጊዜ እንግዲህ ምንም አይጠበቅም ማለት ነው። ስለዚህ ማታ ማታ ደግሞ እንዲሁ በተቃራኒው የማን ብርሃን ደምቆ ይታያል ማለት ነው። የከዋክብትና የጨረቃ ብርሃን በፀሀይ ምትክ ማለት ነው የነሱ ብርሃን እንግዲህ ድምቅ ብሎ አለምን የሚያበራበት ሰዓት ወቅት ማለት ነው። እንግዲህ ማለት ለሊት ስንል ማለት ነው። እና ለሊት የሚባለው በተለይ ከፀሀይ ከጠለቀ ከጠለቀችበት ፀሀይ በምዕራብ ስትጠልቅ ጀምሮ እንደገና በሚቀጥለው ማግስት ቀን ማለት ነው ጠዋት እንግዲህ አስራ ሁለት ሰዓት ድረስ እስከ ለሊቱ አስራ ሁለት ሰዓት ወይም ደግሞ እስከሚቀጥለው አንድ ሰዓት ድረስ ያለው ያኛው ምንድነው ማለት ነው ሰዓቱ ይሄ የግዜ እርዝማኔ ለሊት እንለዋለን ማለት ነው። ምናልባትም አሁን እኩለ ለሊት ልንል እንችላለን እኩለ ለሊት ስንል ግን ከለሊቱ ስድስት ሰዓት ማለት ነው። ግማሽ ለሊት ማለት ነው። ስለዚህ በዚህ ሀሳብ ላይ ያሉ ዋና ዋና ነጥቦችን ለምሳሌ ብናይ የጊዜ እርዝማኑ ከፀሀይ መግቢያ እስከ ቀጥሎ ማለዳ ድረስ ያለው ይሆናል ማለት ነው። የተፈጥሮ ሁኔታ ነው ብርሃን በማጣት ጨለም ጨለማ የሚበረታበት እና ጸጥታ የሚሰፍንበት ጊዜ ነው እንደዚሁ ማለት ነው። እንግዲህ ለሊት ስንል እነዚህን ዋና ዋና ነጥቦችን ይሀው እንግዲህ ታሳቢ ማድረግ ግድ ይላል ማለት ነው። ስለዚህ አሁንም ምንድነው? እዚህ ላይ ያለኝ ሀሳብ በዋናነት ማለት ነው። ለሊት ለሊት እንግዲህ የፀሀይ ማነው የጨረቃና የከዋክብት ብርሃን መሬትን ካላደመቀ ካላደመቋት በስተቀር ፀሀይ ብርሃኗን ስለምትከለከል በመሬት አማካኝነት መሬት ላይ ምንም አይነት ብርሃን አይታይም ስለዚህ ግዴታ የሰው ልጅ ምንድነው? በዚያ ሰዓት ማለት ነው እቤቱ እርፍ የሚልበትና እንቅልፉን የሚተኛበት ወቅት ይሆናል ማለት ነው። ምንም አይነት ሰው ሰራሽ ድምጽ ወይም ደግሞ ሰው ሰራሽ የሆነ ነገር ሁሉ የሚረብሸን አይሆንም ምክንያቱም ሁሉም ሰው ቤቱ ላይ ተኝቶ ግንበኛውም ይሁን አናጺውም ይሁን ሹፌሩም ይሁን ሁሉም ሰው ቤቱ በዚያ ሰዓት ስለሚተኛ ወይም ደግሞ በያለበት ቦታ ቁጭ ብሎ በእርፍታ ላይ ስለሚሆን ምንም አይነት ድምጽ አይሰማንም። ነገር ግን ብዙ ጊዜ የሚሰሙት ድምጾች ምን አይነት ናቸው ማለት ነው። ተፈጥሮአዊ የሆኑ የተፈጥሮ ድምጾች ማለት የዱር እንስሳት እንግዲህ መግባቸውን ለመፈለ ወተው ሲጯጨሁ እንደዚሁም ደግሞ ምናልባትም ዝናብ ሲጥል የዝናብ ድምጽ ወይም ደግሞ የሰማይ ነጎድጓድ ሊሆን ይችላል። እንጂ ከዚያው ውጭ ሌሊት ላይ እንግዲህ ሰው ሁሉም እርፍታ ላይ ስለሚሆን ሰው ሰራሽ የሆኑ ነገሮች ሁሉ ሌሊት ላይ እንግዲህ አይፈጠሩም ወይም የሉም ማለት ነው። ምክንያቱም ሰው ደክሞ ተኝቷል በቃ ቀን ሲሰራ ይዉላል ለሊት ይተኛል ማለት ነው። ስለዚህ ለሊት በሚለው ቃል ጠቅለል ያለ ሀሳብ ያለኝ ይህንን ይመስላል። ዳግም ደግሞ በተለያዩ ድርሰ ጉዳዮች ተመልሼ እመጣለሁ እስከዚያው ሰላም ቸር ይግጠመን በማለት ሀሳቤን በዚሁ እየቋጨሁ እሰናበታለሁ ማለት ነው። አመሰግናለሁ

እሺ አመሰግናለሁ አሁንም ቢሆን እንደተለመደው ምንድነው? የምሰጠው ማብራሪያ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ እያንዳንዱ አድማጭ በቀላሉ ሀሳቡን እንዲረዳው ወይም ደግሞ እንዲገነዘበው ማለት ነው። በመጀመሪያ ቃለመጠይቁን በድምጽ አሰምቼ አነባለሁ። ቃለመጠይቁ ምንድነው የሚለው ማክሰኞ ይላል እንግዲህ ቃል ነው ማክሰኞ ስንል እለት ነው ያ ማለት ምን ማለት ነው? ለምሳሌ እኛ ብዙ ጊዜ እንግዲህ እለትን የምንቆጥረው ከእሁድ ነው አንዳንድ ሀገሮች ምናልባትም ሰኞን አንድ ብለው ይጀምራሉ። እኛ ግን እሁድ ነው እሁድ እሁድ የሚለው ራሱ አሀደ አንድ አደረገ ብሎ እሁድ አንድ መሆኑን የመጀመሪያ ቀን መሆኑን ይገልጻል ማለት ነው። ያም ማለት ምንድነው እንግዲህ ፈጣሪ እግዚአብሔር ማለት ነው። ሰማይና ምድርን በመጀመሪያ እሁድ ፈጠረ ነው የሚለው እሁድ እንግዲህ የስራ የስራዎች ሁሉ መጀመሪያ ሆድ ነበር ማለት ነው። ሰማይና ምድር አንተ ሰማይ ሁን አንተ ምድር ሁን ብሎ በቃል ሰማይና ምድርን የፈጠረበት የመጀመሪያው እለት እሁድ ይሆናል። ከዚያ በኋላ ሰኞ ከዚያ ደግሞ ማክሰኞ እያለ ረቡ ሀሙስ አርብ ቅዳሜ ይሆናል ማለት ነው። እና ስለዚህ ማክሰኞ ስንል ማክስት ሰኞ የሚለው ማለትም ማክስት ማለት ቀጣይ ማለት ነው። ስለዚህ ምንድነው ማለት ነው? ከሰኞ ቀጣይ የሚለውን ያመለክታል ማለት ነው። ያ ማለት ምን ማለት ነው? የሳምንቱ ሶስተኛው ቀን ሲሆን ከሰኞ በኋላ ከረቡ በፊት የሚገኝ ቀን ነው ወይም እለት ነው ማለት ነው። በቋንቋ ስረወ ቃል መሰረት ማክሰኞ የሚለው ቃል የመጣው ማክስት ከሚለው ቃል ሲሆን ይህም የሰኞን ማክስት የሰኞ ተከታይ ማለት ነው ለማመልከት የሚያገለግል የሚያገለግል ቃል ይሆናል ማለት ነው። ማለትም ማክሰኞ ስንል ይኸው ቃሉ እየተዋጠ እየተዋጠ ከጊዜ ብዛት እየተዋጠ ይመጣል እንጂ ማክስት ሰኞ ነበር ማለት ነው። ነገር ግን በመዋጥ ማክሰኞ ተውሏል ማለት ነው። ስለዚህ ከረቡዕ በፊት ያለ ከሰኞ ደግሞ ቀጥሎ ያለ በማለትም በረቡዕና በሰኞ መካከል ያለ ስንተኛ ቀን ማለት ነው? ሶስተኛ ቀን ነው ማለት ነው። እንግዲህ ቀን መቁጠር ከጀመርነ ከእሁድ እንጀምርና ማክሰኞ ሶስተኛ ቀን ይሆናል ማለት ነው። ስለዚህ ማክሰኞ የሚለው በዚህ ልክ ያው መረዳት መቻል አለብን ማለት ነው። አንድም ከሰባቱ እለታት አንዱ እለት ነው ስንተኛው እለት ነው? ቢባል ቅድም እንደ ግለጽኩትኝ ሶስተኛው እለት ነው። በማን የማን ተከታይ የማን ቀዳማይ ቢባል ደግሞ የሰኞ ተከታይ የረቡዕ ደግሞ ቀዳማይ የሆነ እለት ነው ማለት ነው። እና እንግዲህ ማክሰኞ የሚለውን ቃልም ከምን እንደመጣ ማክስት ሰኞ ከሚለው ቃል የመጣና የሰኞ ቀጣይ እንደሆነ በዚሁ ማብራሪያ እንግዲህ ትንታኔ ለመስጠት ሞክሬያለሁ ማለት ነው። በዚህ ርዕሰ ጉዳይ ላይ እንግዲህ ጠቅለል ያለው ሀሳብ ይሄ ነው። ምናልባትም እንግዲህ ዳግም በተለያዩ ርዕሰ ጉዳዮች ተመልሼ የምመጣ ይሆናል እስከዚያው ሰላም ቸር ይግጠመን በማለት ሀሳቤን እዚህ ላይ እቋጫለሁ። አመሰግናለሁ ታንኪው።

እሺ አመሰግናለሁ አሁንም እንደተለመደው የማብራሪያው ማለት ነው። ለእያንዳንዱ አድማጭ ወይም ይሄን አውዲዮ ለሚከታተል ሰው ሀሳቡ ግልጽ እንዲሆንለት ቃለ መጠየቁን በድምጽ አሰምቼ አነባለሁ ማለት ነው። ወደ ቃለ መጠይቁ ቃለ መጠይቁ ምን ይላል? ችግር የለም ይላል። እንግዲህ ችግር የለም ስንል ለምሳሌ አሁን ምንድነው? ሰው የሆነ ስራ እንድን እንድንሰራለት። ትብብር እንድናደርግለት ይጠይቀናል። የዛኔ ምንድነው? እኛ ለዚያ ስራ እንግዲህ ፈቃደኞች ከሆነን ማለትም ያንን ስራ ለመስራት ወይም ለማገዝ። ፈቃደኛ ከሆነን ምንድነው? የምንል ችግር የለም እንላለን። ለምሳሌ እኔን አሁን ለምሳሌ የሆነ ሰው ወንድም ይሄንን ይሄንን ቋጠሮ ራሴ ላይ ታሸክመኝ ልታሸክመኝ ትችላለህ ወይም ራሴ ልታደርግልኝ ትችላለህ ሊለኝ ይችላል። ችግር የለም እለዋለሁ ያ ማለት ምንድነው? ይህንን ለማድረግ በማድረግ እኔ የሚያስቸግረኝ ነገር የለም አልቸገርም አደርግልሃለሁ ችግር የለውም እያልኩት ነው ማለት ነው። ማለትም በእንግሊዝኛው ምንድነው? ቴክ ኢት ኢዚ እንደማለት ማለት ነው። ስለዚህ ይሄ ምንድነው? አንድም ችግር የለም ሲባል በዚህ መልክ እንረደዋለን። ለምሳሌ አሁንም ሌላ ምሳሌ እዚህ ላይ ብጨምር ምንድነው? ለምሳሌ ምሳ ሰዓት ላይ ምሳ ባለቤቴ ማለት ነው። ምሳ ሰርቼ ስለምጠብቅህ መጥተህ ምሳ እንድትበላ እዚያ እንዳትበላ ሊትለኝ ትችላለች ብስራ ቦታ እንዳትቀር ልትለኝ ትችላለች በዚህ ስዓት እኔ ምንድነው የምላት? አይ ችግር የለም እላለሁኝ ማለት ከቻልኩም እመጣለሁኝ ካልቻልኩም ደግሞ እዚያ ብበላም እንግዲህ ጉዳት የለውም። ምንም የሚያስጨንቅ የሚያስጠብብ ይሄን ያህል እንደ ውጣ ውረድ በቃ ጭንቀት የሚያጋልጥ ነገር የለም። እዚያም እዚህም መምጣት እችላለሁኝ እዚያም መጠቀም እችላለሁኝ። እና በዚህ አታስቢ አትጨነቂ በዚህ ነገር በቃ ሀሳብ አይያዝሽ ቀለል አድርገሽ የሆነ ነገሩን ያን ያህል የሚከብድ የሚጨነቅ የሚያስጨንቅ ነገር አይደለም። እኔ እንደፈለኩትኝ ማለትም እኔ እንደተመቸኝ። ነገሮቹን ቀለል አድርጌ ስለሚያደርጋቸው የሚል አይነት ይዘት ያለው ይሆናል ማለት ነው። በሌላ መልኩ ደግሞ እንግዲህ ችግር የለም ስንል ደግሞ። እንግዲህ ችግር ምንድነው? የማጣት ችግር ማለት ማጣት ማለት ነው። ስለዚህ ማጣት ችግር የለም። ስንል ደግሞ ማጣት ችግር ስንል ማጣት ነው ማጣት የለም ችግር የለም ስንል ደግሞ ማጣት የለም ማለት ነው። ያ ማለት ደግሞ። ለምሳሌ እንግዲህ ሰዎቹ ብዙ ጊዜ እንግዲህ በኢኮኖሚያቸው ደካማ የሆኑ ሰዎች ምንድነው? የእለት የሚበላ ነገር እንኳን ራሱ ቤታቸው ሊጠፋ ይችላል። አንዳንድ ሰዎች ማለት ነው። ስለዚህ አንዳንድ ሰዎች ደግሞ ምንም አይነት ሳይቸግራቸው በቃ እንደፈለጋቸው እንግዲህ ተቀን ሁለት ጊዜ ሶስት ጊዜ እንደማንም ሰው የሚመገቡ ይሆናሉ። እንደማንም ሰው የፈለጉትን ነገር ደግሞ ይገዛሉ በቃ የፈለጉት እንደፈለጉት ደግሞ ሁሉን ነገር እንደፈለጉት የሚያደርጉ በቃ ማለት በገንዘብ ስላላቸው ብቻ ሁሉን ነገር እንደፈለጋቸው የሚያደርጉ ሰዎች አሉ። ስለዚህ እነዚህ ሰዎች ምንድነው? እቤታቸው ውስጥ በቃ ምንም አይነት የሚያውቁት የሚጨናነቁበት የሚቸገሩበት ወይም ደግሞ የነሱን አእምሮ የሚያጨናንቅ ምንም አይነት ችግር የለም። ምክንያቱም በገንዘብ ገንዘብ እጅግ በጣም ሲበዛ ገንዘብ ስላላቸው እያንዳንዱን ችግር ማለት ነው። በገንዘባቸው እየፈቱት ስለሚሄዱ ማለትም እንግዲህ ምንድን ይባላል ገንዘብ ታለ በሰማይ መንገድ አለ እንደሚባለው። የትኛውንም አይነት ችግር ቢሆን ገንዘብ ካለ በዚያ ገንዘብ ገንዘብን ተጠቅሞ ችግርን ማስወገድ ስለሚችሉ ማለት ነው። እና በእንደዚህ አይነት ገጠመኝ ጊዜ ደግሞ ችግር የለም። ሲባል እንዴ እነሱ ቤቱ እኮ ሁሉ ነገር ሞልቶ ተርፎ ነው ያለው ሞልቷቸዋል ትርፏቸዋል። ማለት የሚያጡት ነገር የላቸውም እያልን ነው ማለት ነው። ችግር የለም ስንል የሚፈልጉት የሆነ ነገር ፈልገው ሳያደርጉ የሚቀሩ ሰዎች አይደሉም ያን የሚፈልጉትን ነገር ለማድረግ የሚከለክላቸው ነገር የለም። ማጣት የሚባል ነገር እነሱ ዘንድ አይታወቅም የሚል አንድምታ ያለው ትርጉም ይሆናል ማለት ነው። ያ ማለት ምንድነው? አሁን ለምሳሌ

እሺ አመሰግናለሁ አሁንም እንግዲህ እንደተለመደው የምሰጠው የመልስ ትንታኔ በምን ርዕሰ ጉዳይ ላይ ማለትም በምን አይነት ቃል መጠይቅ ላይ ተመስርቶ እንደሆነ ለእያንዳንዱ ይሄን አውዲዮል ለሚከታተል አድማጭ ማለት ነው ሀሳቡ ግልጽ እንዲሆንለት በመጀመሪያ ደረጃ እንግዲህ ቃለመጠይቁን በድምጽ አሰምቸ አነባለሁ ማለት ነው ወደ ቃለ መጠይቁ እርዳታ እፈልጋለሁ ይላል። እርዳታ እፈልጋለሁ ሲል ምን ማለት ነው? ብንል አንድ ሰው እንግዲህ በራሱ ሊወጣው የማይችለውን ችግር ወይም ደግሞ የጤና ጉዳይ ሊሆን ይችላል ወይም ደግሞ የገንዘብ እጥረት ሊሆን ይችላል ወይም ደግሞ ሌላ አስቸጋሪ ሁኔታ ሊሆን ይችላል። ያንን ይህን አስቸጋሪ የሆነን ሁኔታ ለመፍታት ከሌላ አካል ወይም ደግሞ ከሌላ ሰው ወይም ደግሞ ድርጅት ሊሆን ይችላል ወይም ደግሞ የመንግስታዊ ተቋም ሊሆን ይችላል። ወይም ደግሞ እንግዲህ ሀብታም ሰው ሊሆን ይችላል ወይም ደግሞ እንግዲህ ጠንካራ ጉልበት ያለው ሰውም ሊሆን ይችላል። ዝሮ ከእነዚህ አይነት ሰዎች ወይም ደግሞ ከመንግስት አካላት ወይም ደግሞ ከግል ድርጅቶችም ሊሆን ይችላል። ከእነዚህ አካላት ማለት ነው ይህንን እንግዲህ እሱ ሊወጣው ያልቻለውን ችግር ወይም ደግሞ መከራ ወይም ደግሞ ስቃይ ማለት ነው። በእነሱ እርዳታ እንግዲህ ወደ ያነን ችግር እንዲፈታ ወይም ደግሞ ተዚያ ችግር እንዲወጣ ምን ማለት ነው ድጋፍ መጠየቅ ማለት ነው። ስለዚህ ምን ማለት ነው? ድጋፍ ወይም ደግሞ እርዳታ ማግኘት ማለት ነው መረጃ ወይም ጣልቃ ግብነት መጠየቅ ማለት ነው። ይህም በአካል በስሜት ወይም በሀሳብ ችግር ውስጥ መሆንን ያመለክታል። ያ ማለት በሀሳብ ሊሆን ይችላል እንደዚሁም በአካል ውስጥ ሊሆን በአካል አካሉ እንግዲህ ምናልባትም የሆነ ስራ ለመስራት አልችል ብሎ ሊሆን ይችላል። ስለዚህ በእነዚህ በሶስቱ ሁሉ ነገሮች በቃ ከራሱ ቁጥጥር ማለት በራሱ አቅም ሊወጣው የማይችለው ችግር ውስጥ እንደገባ ያመለክተናል ማለት ነው። ስለዚህ እንዲህ አይነት ችግር ውስጥ የገባ ሰው ደግሞ ምንድነው የሌሎቹን እርዳታ ወይም ድጋፍ ይጠይቃል ማለት ነው። ከዚያ ችግር ውስጥ ለመውጣት የግዴታ የሌሎችን ድጋፍ እነዚህ ሌሎች ደግሞ ምን ሊሆኑ ይችላሉ? ግለሰብም ሊሆኑ ይችላሉ። የመንግስት ተቋማትም ሊሆኑ ይችላሉ። የግል የግለሰብ ድርጅቶችም ሊሆኑ ይችላሉ። ብቻ የትኛውም አካል ይሁን። አንድም በሀሳብ ሁለትም በጉልበት ሶስተኛም ደግሞ በገንዘብ እርዳታ አድርገው እንግዲህ ያ ሰው ወደ በቃ ወደ ተስተካከለ ጤናማ ህይወቱ እንዲመለስ። የሚጠይቅበት ፖዘቲቭ አወንታዊ የሆነ ጥያቄ ነው ማለት ነው። የድጋፍ የድጋፍ ሀሳብ ነው ማለት ነው። እና በተለይ እንግዲህ እርዳታ እፈልጋለሁ የሚል በእነዚህ በሶስት ጉዳዮች ላይ ሊሆን ይችላል። ከሶስቱ በአንዱ ርዕሰ ጉዳዮች ላይ ማለት ሶስቱ ስላቸው አንድም በሀሳብ እንግዲህ በሀሳብ ደረጃ በቃ ሀሳብ ምንም ሀሳቡ የጠፋው ሀሳቡ የተደበላለቀበት ሰው አዲስ እና እንደው መፍትሄ የሚባል ሀሳብ የሚያመጣለት በሀሳብ ደረጃ የተጨናነቀ ወይም ደግሞ የሰዎች ሰዎች በሀሳብ እንዲረዱት እንዲያግዙት ወይም ደግሞ እገዛ እንዲያደርጉለት የሚፈልግ ሰው ሊሆን ይችላል። ሌላኛው ደግሞ ምናልባትም እንግዲህ የኢኮኖሚ ችግር ሆኖ እንግዲህ ገንዘብ እንዲጨን ገንዘብ የገንዘብ ድጋፍ እንዲደረግለት እና እዚያ ባገኘው ድጋፍ ደግሞ እንግዲህ ራሱን የሚያስተካክልበት ሁኔታ ሊሆን ይችላል። ወይም ደግሞ በአካል እንግዲህ ለምሳሌ አሁን እጁ ወይም እግሩ እንበል እግሩ መንቀሳቀስ የማይችል ሰው እንግዲህ ከሌሎቹ ድጋፍ በማግኘት ሊንቀሳቀስ ይችላል። ለምሳሌ ሽንት ቤት ለመሄድ እንግዲህ እግሩ የማይንቀሳቀስ ሰው ማለት ነው በእግሩ መቆም የማይችል ሰው ሽንት ቤት ህዶ ሽንቱን ለመጠቀም እንኳ የግዴታ የሰዎችን እርዳታ ወይም ደግሞ ድጋፍ ይፈልጋል ማለት ነው። እና እንግዲህ በአካል ሊሆን ይችላል በገንዘብ ሊሆን ይችላል በሀሳብ ሊሆን ይችላል። ብቻ ከእነዚህ ከሶስቱ ርዕሰ ጉዳዮች በአንዱ ወይም በሁለቱም ሊሆን ይችላል። እንደ እንግዲህ እንደሁኔታው ነው። በራሱ ሀሳብ ውሳኔ ላይ መድረስ የማይችል ሰው የሌሎችን እርዳታና ድጋፍ በማግኘት እንግዲህ ከገባበት ጭንቀት ወይም ደግሞ ከገባበት ችግር በሰዎች እርዳታ አማካኝነት ነፃ የሚወጣበትን ሁኔታ የሚያጠይቅ ቃል ነው ማለት ነው። እንግዲህ እርዳታ እፈልጋለሁ ሲባል ማለት ነው። ለምሳሌ አሁን አንድ ሰው ሳያየው በጨለማ እየተንቀሳቀሰ ሊሆን ይችላል። ጉድጓድ ውስጥ ይገባል። ስለዚህ ያ ጉድጓድ ውስጥ የገባ ሰው እንግዲህ ምንድነው? በራሱ በምንም ተአምር ጉድጓድ ተጉድጓድ ውስጥ መውጣት አይችልም ጥልቅ ነው። አ ጉድጓዱ ጥልቅ ስለሆነ ስለዚህ ከዚያ ጉድጓድ ውስጥ ይሄ ሰው መጥቆ ለመውጣት ማለት ነው የግድ የሌሎች ውጭ ላይ ያሉ ሰዎችን እርዳታ ይፈልጋል ወይም ደግሞ ይጠይቃል ማለት ነው። ስለዚህ እነዚህ ሰዎች ምናልባትም ምን ሊያደርጉ ይችላሉ? ገመድ ይልኩለትና በዚያ ገመድ ራሱን ካሰረ በኋላ ሳቡኝ ብሎ ጎትተው በማውጣት እንግዲህ ይህንን ሰውዬ እንዲህ አይነት እርዳታ በማግኘት ከጉድጓድ ውስጥ ሊወጣ ይችላል ማለት ነው። ሌላ ምሳሌ ብናነሳ አሁን ለምሳሌ ምንድነው? መኪና ለምሳሌ ሞተሩ አልነሳለት ያለ ሰው ያለ ባጃጅ ሚነዳ ሰው አሁን ሞተሩ አልነሳለት ብሎ ከኋላ እንድ

እሺ አመሰግናለሁ አሁንም ቢሆን እንግዲህ ምንድ ነው የምሰጠው ማብራሪያ በምን እርሰ ጉዳይ ላይ ወይም ደግሞ። በምን ቃለ መጠይቅ ላይ መሰረት አድርጎ እንደሆነ እንግዲህ እያንዳንዱ አድማጭ በቀላሉ ሀሳቡን እንዲረዳው በመጀመሪያ ማለት ነው እንደተለመደው ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ስለዚህ ቃለ መጠይቁ ምንድ ነው ሚለው ቤተክርስቲያን ይላል? ቤተክርስቲያን እንግዲህ ደስ የሚል ጥያቄ ነው የደረሰኝ። ይህንን ጥያቄ እንግዲህ በቻልኩት መጠን በዚች አጭር ደቂቃ ውስጥ የራሴን ትንታኔ አቀርባለሁ ማለት ነው። እንግዲህ ቤተ ክርስቲያን ስንል ምን ማለት ነው? ቤት እና ክርስቲያን የሚሉ ሁለት ቃላት ተጣምረው የሰጡን እንግዲህ ቃል ነው ማለት ነው። ስለዚህ ቤት ማለት እንግዲህ አንድ ነገር መኖሪያ ማለት ነው። ክርስቲያን ማለት ደግሞ እንግዲህ በኢየሱስ ክርስቶስ አምነው የኢየሱስ ክርስቶስን እምነት ተከትለው የሚኖሩ የእሱ ተከታዮች ማለት ነው። ስለዚህ ቤተክርስቲያን ስንት ደግሞ በዚያ የኢየሱስ ክርስቶስ አማኝ የሆኑ ማህበረሰቦች ወይም ደግሞ የተለያዩ ሰዎች ምንድነው? የሚኖሩበት ቤት ማለት ነው። ወይም ደግሞ ቤተክርስቲያን ስንል እንግዲህ የክርስቶሳውያን የሆኑ ሁሉ ስርዓተ አምልኮ የሚፈጽሙበት ህንፃ ቤተክርስቲያን ማለት ነው። ህንፃው ቤቱ ወይም ደግሞ ቤተ መቅደሱ ነው ማለት ነው። ስለዚህ ቤተክርስቲያንን እንደው በተለያየ ትርጉም መፍታት ወይም ደግሞ መተርጎም እንችላለን። በሰፊው ትርጉሙ ምን ማለት ነው የክርስቶስ አማኞች ማለት ምእመናን እያልን ነው። ስብስብ የሚሉበት የክርስቶስ አካል ወይም ደግሞ የእግዚአብሔር ቤተሰብ ማለት ነው። በሌላ በኩልም ደግሞ አማኞች የሚሰበሰቡበት እንደዚሁም ደግሞ ቅዳሴ የሚቀደስበት ጸሎት የሚደረስበት እንደዚሁም ደግሞ ስርዓተ አምልኮ ቦታ የሆነው ህንፃ። ቤተመቅደስን ወይም ደግሞ ቤተመቅደሱን ወይም ደግሞ እንግዲህ የተለያዩ በርግጥ ቤተ መቅደስ ስንል ቤተ ማኅሌቱ አለ ቤተ መቅደሱ አለ ቅድስት የሚባል በዋናነት ሶስት ክፍሎች አሉት። እነዚህን ሁሉ አካቶ የሚይዘው ስያሜ የህንፃው ስያሜ ምን ይባላል ማለት ነው ቤተክርስቲያን ይባላል ማለት ነው። ስለዚህ ቤተክርስቲያን ስንል ምንድ ነው? በዋናነት ሁለት ትርጉሞች አሉት የአማኞች ማህበር ማለት ነው ማለትም የክርስቶስ አምላክነትን አምነው በስሙ ተሰብስበው አምልኮ የሚያደርጉ የሰዎች ስብስብ እያልን ነው ማለት ነው። ይህም ደግሞ የህያው የእግዚአብሔር ማህበር ተብሎ ይጠራል በሌላ አገላለጽ ማለት ነው። የአምልኮ ቦታ ወይም ደግሞ በሌላ መልኩ የአምልኮ ቦታ ወይም ህንፃ ቤተ መቅደስ ወይም ደግሞ ህንፃ ቤተ ክርስቲያን ይሆናል ማለት ነው። ምዕመናን የሚሰበሰቡበት ቅዱስ ስርአትም የሚፈጸምበት ለእግዚአብሔር የተቀደሰ የህንፃ ቤት ይሆናል ማለት ነው። ስለዚህ ቤተክርስቲያን ስንል በዚህ ልክ ነው ክርስቲያኖች ብዙ ጊዜ እንግዲህ በተለይ እሁድ እሁድ ማለት ነው ከሳምንት አንድ ቀን እሁድ እሁድ ሁሉም ክርስቲያናውያን እየተሰበሰቡ የግልም የግልም እንዲሁም ደግሞ ማህበራዊ ጸሎት የሚፈጽሙበት ስርዓተ አምልኮ የሚፈጽሙበት። ሌሎችንም እንግዲህ ከእምነቱ ጋር በተያያዙ ስግደት ይኖራል ቀኖና ይኖራል። ሁሉንም በእምነቱ ያሉ መመሪያና ህጎችን የሚተገብሩበት ተግባራዊ የሚያደርጉበት። እንግዲህ የክርስቲያኖች መሰብሰቢያ ህንፃ ቤተ መቅደስ ይሆናል ማለት ነው። ወይም ህንፃ ቤተ ክርስቲያን። ስለዚህ ቤተክርስቲያን የሚለው ቤት እና ክርስቲያን የሚሉ ሁለቱ ቃሎች ተገጣጥመው ማለት ነው። የተፈጠረ ቃል ነው ያም ማለት ደግሞ የክርስቲያኖች መኗሪያ ማለት ነው። የቤተክርስቲያኖች መኗሪያ። ማለት የክርስቲያን በክርስቶስ ኢየሱስ አምነው የእሱን ፈለግ የሚከተሉ የምእመናን ስብስብ የሚኖሩበት ወይም ደግሞ ስርዓተ ተጸሎታቸውን የሚፈጽሙበት ቅዱስ የሆነ ቦታ ወይም ደግሞ ቤተ መቅደስ ነው ማለት ነው። ቤተክርስቲያን ስንል። ስለዚህ ቤተክርስቲያን በሚለው ላይ ያለኝን ጠቅለል ያለ ሀሳብ ይሄንን ይመስላል። ዳግም ደግሞ እንግዲህ በተለያዩ ርዕሰ ጉዳዮች ተመልሼ እመጣለሁኝ እስከዚያው ግን ሰላም ቸር ይግጠመን በማለት ሀሳቤን እዚሁ ላይ እቋጫለሁኝ። አመሰግናለሁ ታንኪው።

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው በምን ርዕሰ ጉዳይ ላይ ያተኮረ ትንታኔ እየሰጠሁ እንደሆነ እያንዳንዱ አድማጭ ማለት ነው። በቀላሉ ሀሳቡን ወይም ትንታኔውን በቀላሉ እንዲረዳው ወይም ደግሞ ሀሳቡን እንዲገነዘበው ማለት ነው። በመጀመሪያ ቃለ መጠይቁን በድምጽ አሰማለሁ ማለት ነው። ስለዚህ ቃለመጠይቁ ምን ይላል እንግሊዘኛ ትችላለህ? ይላል በርግጥ እዚህ ጋር የጥያቄ ምልክት አይደለም የሆነ አላት ነጥብም አይደለም የሆነ። ዙሩ አሁን ጥያቄም ይሁን እንግሊዝኛ ትችላለህ የሚል ሀተታዊ ማነው? አፈርማቲቭ ሀተታዊ አረፍተ ነገርም ይሁን ያን ያህል በግልጽ የተቀመጠ ነገር የለም። ዙሮ ዙሮ ግን ምንድነው ቃለመጠየቅ እስከሆነ ድረስ ምንድነው መሆን ያለበት የጥያቄ ምልክት ሆኖ? እንግሊዘኛ ትችላለህ የሚል እንግዲህ የድምጽ ቅላጼ ባለው መልኩ ነው መነበብ ያለበት ማለት ነው። ማለትም ጥያቄው የአረፍተ ነገር መሆን አለበት ማለት ነው። ስለዚህ መልሱ እንግዲህ እችላለሁ ወይም አልችልም ነው የሚሆን ማለት ነው። እኔ ለራሴ እንግሊዝኛ እችላለሁ እንግዲህ እንግሊዝኛ እችላለሁ ሲባል ምን ማለት ነው? እንግሊዝኛ ቋንቋውን ትክክል ለማድረግ እንግሊዝኛ ቋንቋ ነው አይደለ ምክንያቱም። የምንሸከመው ወይም ደግሞ የምንገፈው ወይም የምንሸከመው ወይም ደግሞ የምንጎትተው ነገር አይደለም። ስለዚህ እንግሊዝኛ ትችላለህ ማለት እንደዚህ ተብሎ አይገለጽም እንግሊዝኛ መናገር ትችላለህ ወይም ደግሞ እንግሊዝኛ መጽሐፍ ትችላለህ? ወይም እንግሊዝኛ ማንበብ ትችላለህ ወይም ደግሞ እንግሊዝኛ ቋንቋ ትችላለህ ቢባል የተሟላ ይሆናል ማለት ነው። እንግዲህ ትርጉሙ ትክክለኛ ፍቺ ያለው አረፍተ ነገር ይሆናል ማለት ነው። ዙሮ ዙሮ እንግዲህ የጥያቄውን አውዱን ማለት የጥያቄ መንፈሱን ስለተረዳሁት በዚያ ልክ እኔም ማብራሪያ የምሰጥ ይሆናል ማለት ነው። ስለዚህ ምንድነው? እንግሊዘኛ መናገርም መጻፍም ማንበብም ማዳመጥም ትችላለህ ወይ የሚል ሁሉንም እነዚህ አራቱን ስኪሎች አካቶ የያዘ ጥያቄ መሆን አለበት ማለት ነው። ስለዚህ ትችላለህ ሲባል እንግሊዝኛ መጻፍ ይሁን እንግሊዝኛ ማንበብ ይሁን እንግሊዝኛ ምንድነው ማዳመጥ ይሁን እንግሊዝኛ መናገር ይሁን ግልጽ የሆነ ነገር ስላልሆነ። ዞሮ ዞሮ እነዚህን ሁሉ አብሮ ያቃተተ ትንታኔ እሰጣለሁ ማለት ነው። ስለዚህ እኔ ሁሉንም እነዚህ አራቱን መመሪያዎችን ማለትም ማንበብ መጻፍ ማዳመጥ እና መናገር እነዚህን ሁሉንም ስኪሎች ማለት ክህሎቶች እችላቸዋለሁ የእንግሊዝኛ ቋንቋ በእንግሊዝኛ ቋንቋ መናገር እችላለሁ ማንበብ እችላለሁ መጻፍ እችላለሁ እንደዚሁም እንግሊዝኛ ቋንቋ ደግሞ የተለያዩ እንግዲህ ሰዎች ሲናገሩት ማለት ነው። ማዳመጥ እችላለሁ ማለት ነው። እና እንግሊዝኛ ቋንቋውን መናገር ማዳመጥ መስማት እና እንዲሁም ማንበብ መቻልን የሚጠይቅ ጥያቄ ስለሆነ። እኔም በዚያው ልክ እንግዲህ እንግሊዝኛ ቋንቋን ከአንደኛ ክፍል ጀምሬ እንግዲህ እስከ ማስተርስ ዲግሪ ድረስ ያው እንግሊዝኛ ቋንቋን በመደበኛ የትምህርት አሰጣጥ በዘመናዊ መልኩ ስለተማርኩትኝ ያን ያህል የሚከብደኝ አይደለም በቀላሉ እረዳዋለሁ ሁሉንም አራቱንም ስኪሎች ማለት ነው። በትክክል ያው ተግባራዊ አድርጌ እጠቀማቸዋለሁ የሚል መልስ ነው ያለኝ። እና ቋንቋው እንግዲህ ምናልባትም እንደዚህ ለሚለማመደው ሰው ያን ያህል አስቸጋሪና ይህን ያህል ውስብስብ አይደለም። ከሌሎቹ ቋንቋዎች አንፃር ሲታይ እንግሊዝኛ እጅግ በጣም ሲበዛ ቀላል ነው ማለት ነው። ስለዚህ ሁላችንም ቢሆን እንግዲህ እንግሊዝኛን ቤታችንም እያጠናን ሊሆን ይችላል ወይም ደግሞ ከጓደኞቻችን እያዳመጥንም ሊሆን ይችላል። በቀላሉ እንግሊዝኛ ማንበብ መጻፍ እንደዚሁም ማንበብ መጻፍ ማዳመጥ እና መናገር ክህሎቶቻችንን እናዳብር የሚል ጠንክር ያለ መልእክት አለኝ ማለት ነው። በዚህ አጋጣሚ ምክንያቱም። እንግሊዝኛ በቃ በአለም ዙሪያ የሚነገር ቋንቋ ከመሆኑ አንፃር እንግዲህ በዚህ ልክ በጣም ጠቃሚ በመሆኑ ሁላችንም እንግሊዝኛን ያው መናገ እና ማወቅ መቻል አለብን ማለት ነው። ለዚህም ምክንያቱ ምንድነው? እንግሊዝኛ አለም አቀፋዊ ቋንቋ ስለሆነ ያ ማለት ምንድነው? እንግሊሽ ኢዝ አን ኢንተርናሽናል ላንጉጅ ዊች ኢዝ ስፖከን ኦል ኦቨር ዘ ኔሽን ስለሆነ ማለት በየትኛውም አለም ላይ በቀላሉ ሰዎች መግባባት የሚችሉት እንግሊዝኛ ቋንቋን ተጠቅመው ስለሆነ ሌሎቹ ቋንቋዎቹ ሁሉ ያው በአካባቢ የተወሰኑ ይሆናሉ ማለት ነው። ስለዚህ አለም አቀፋዊ ቋንቋ በመናገር በመግባባት የትም ቦታ ብንሄድ ከሰዎች ጋራ በቀላሉ ለመግባባት ማለት ነው። እንደዚህ እንደ እንግሊዝኛ አይነት አለም አቀፋዊ የሆኑ ቋንቋዎችን በመልመድ በመናገር ልክ ምንድነው? ማነው እውቀታችንን እናዳብር እናበልጽግ እንደዚሁም ደግሞ የትኛውም ቦታ ላይ ስንሄድ ከመቸጋገር መቸጋገር እንዳይደርስብን በቀላሉ ከሰዎች ጋር መግባባት እንድንችል ቋንቋ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ ማንበብ ግድ ይላልማለት ነው። ይህም ለምን ይጠቅማል ወይም ምን ያገለግላል ቢባል ይህንን አውዲዮ ለሚያዳምጡ ለሚከታተሉ። ማንኛውም ሰው ማለት ነው ሀሳቡ በግልጽ እንዲረዳው ወይም ደግሞ በቀላሉ ሀሳቡን እንዲገነዘበው ስለሚያስችል ማለት ነው። ስለዚህ ጥያቄው ምን ይላል? አዘም ምን ይላል? እንግዲህ አዘም ምን ሲል አንድም የትእዛዛው እየሆነ አረፍተ ነገር ነው። ሁለት ምንድነው? እንግዲህ በትርጉሙ ስናየው አዘምን የሚለው ቃል ስናየው። ነገሮችን እንድናሻሽል እንግዲህ የሚጠይቅ ቃለመጠየቅ ነው ማለት ነው። ማለት የሆነን የነበረን ነገር ከዚህ አሁን ካለበት። ሁኔታ የተሻለ እንዲሆን ማለትም በቃ ወቅቱን ያማከለ በቃ የተሻለ። በቃ ቴክኖሎጂን ያማከለ መሆን እንዳለበት የሚጠይቅ ነው ማለት ነው። ማለት አዘምን ሲል አሻሽለው አስተካክለው እንደማለት ነው። ስለዚህ አዘምን ምን ማለት አንድን ነገር ወይም መረጃን ወይም ደግሞ ስልት ማለት ነው። ወይም ቴክኖሎጂ ካለበት የቆየ ይዘት ወደ አዲስ ወቅታዊ ወደ አዲስ ወቅታዊና የተሸሻለ ደረጃ ማሸጋገር ማለት ነው። ይህም ሂደትን መረጃን ማረም ማሻሻልን አዳዲስ ነገሮች መጨመርን ወይም ደግሞ ስህተቶችን ማስተካከልን ሁሉ አብሮ ያካትታል ወይም ደግሞ ይይዛል ማለት ነው። እና አዘምን ሲባል ነገሮቹ ከነበሩበት ሁኔታ እንግዲህ አዳዲስ ነገሮች ተጨምረውበት የተሻለ ጥራትና የተሻለ ፍጥነት እንዲኖረው ነገሮቹን ማስተካከል ወይም ደግሞ ድርማት መስጠት ማለት ነው። ስለዚህ እንግዲህ ዋና ዋና እንደው የበዚህ ቃል ላይ ያዘምን በሚለው ቃል ላይ ያሉ እንደ ዋና ዋና ነገሮች ምን ሊሆኑ ይችላሉ ማለት ነው። በቴክኖሎጂ የሶፍትዌር ስርዓትን ማሻሻልን ያመለክታል የደህንነት ስጋቶችን መጠገንና እንዲሁም አዳዲስ አገልግሎቶችን መጨመርን ሁሉ አካቶ የሚይዝ ይሆናል ማለት ነው። እንግዲህ አዘምን ሲባል ለምሳሌ የመረጃ መረብህን አዘምን ቢባል ወይም ደግሞ ሶፍትዌርህን አዘምን ቢባል አሁን ለምሳሌ እኔ አርክጃ የሶፍትዌር የዛሬ አራት አመት ያወረድኩትና ኮምፒውተሬ ላይ የጫንኩትን ሶፍትዌር ነው ምጠቀም ይሄ በተለይ አስር ነጥብ አምስት የሚባለውን ቨርዥን ማለት ነው። ዛሬ ግን ይሄ ሶፍትዌር ከጊዜ ወደ ጊዜ አዳዲስ ነገሮችን በነበረው ላይ አዳዲስ ነገሮችን እያስተጋ እየጨመረ እየጨመረ እጅግ በጣም የተሻለ ቅልጥፍና ያለው የተሻለ ፍጥነት የተሻለ የአሰራር ሂደት የሚከተልና በቃ በቀላሉ በአጭር ጊዜ በቃ የተሻለ ስራ የሚሰራ እየሆነ በየጊዜው እያደገ እያደገ አዘምን ምን ሲባል አሳድግ ማለት ነው። አሳድግ ሲባል ደግሞ ሌላ አዳዲስ ነገሮች ተጨማሪ አዳዲስ ነገሮችን አምጣ ጨምርለት እንደማለት ይሆናል ማለት ነው። ስለዚህ ይሄ ሶፍትዌር ማለት ነው። ቅድም በምሳሌነት የጠቀሱትን ጃይስ አይኤስ ሶፍትዌር ከዛሬ አራት አመት በፊት እንግዲህ የመጨረሻ ቨርዥኑ አስር ነጥብ አምስት ነበረ። ዛሬ ግን ይሄ ወደ አስራዘጠኝ ነጥብ ምናምን ደርሷል አስራ ዘጠኝ ነጥብ ሶስት አካባቢ ደርሷል። ስለዚህ አሁን ይሄን ሶፍትዌርህን አዘምን ሲል ምን ማለት ነው ማለት ነው። ቀደም የነበረው እንዳለ ያረጀ ወይም ጊዜ ያለፈበት በመሆኑ አሁን አዲሱ በጣም ተሻሽሎ የመጣውን የጃይት ሶፍትዌር በመጠቀም ስራህን ቀላልና የተቀላጠፈ ስራ እንድትሰራ ስለሚያግዝህ ይህንኛውን ተጠቀም ለማለት ነው ማለት ነው። ስለዚህ የሶፍትዌር ስራን ማሻሻል የደህንነት ስጋቶችን መጠገን እና እንዲሁም አዲስ አገልግሎቶችን እየጨመርን ስራችንን በቀላሉ በአጭር ጊዜ ውስጥ በቃ መጨረስ እንድንጨርስ ወይም እንድንሰራ የሚያግዘን የሚያበረታታ ሀሳብ ነው ማለት ነው። ስለዚህ የቆየን መረጃ በአዲስ መረጃ መተካት ሪፖርቶችን ወቅታዊ ማድረግ ማለት አሁን ለምሳሌ የቆየ ዝም ብሎ የዛሬ አምስት አመት የተነገረውን ዜና። ዛሬ እንደ አዲስ ማዳመጥ ተገቢም አይደለም አይመከርምም ለምን ወቅታዊ አይደለም። ስለዚህ አዘምን ሲል ወቅታዊ የሆኑ ነገሮችን ተጠቀም ማለት ነው። ወቅታዊ በቃ ምክንያቱም ነገሮቹ ሁሉ ከጊዜ ወደ ጊዜ እያደጉ እየዘመኑ እየዘመኑ የተሻሉ እየሆኑ እየተሻሻሉ ነው። እንጂ እየወረዱ ስለማይሄዱ ማለት ነው ስለዚህ የተሸሻለውን ነገር ተጠቀም ማለት ነው። አጠቃላይ አዘምን ሲባል ለምሳሌ የስራህን አዘምን ሲባል አሸሽለህ ስራህ እንደ ቀደሙ በቀደሙ ልማድ አትሄድ ማለት ነው። ወይም ደግሞ ለምሳሌ ስልክህን አዘምን ቢባል ይቺን ዝም ብላ ምንድነው? ለመደዋወያ ብቻ የምትጠቀም የምታገለግለዋን ስልክ ሳይሆን በቃ ስማርት ፎን ግዛ ለማለት የተነገረ ነው ማለት ነው። ስለዚህ አዘምን ሲባል የተሻለ ነገር ወይም ደግሞ አዳዲስ ነገሮችን ተጠቀም በአዳዲስ ነገሮች ተምራ እንደማለት ይሆናል ማለት ነው

እሺ አመሰግናለሁ አሁንም እንግዲህ እንደተለመደው። ምንድነው በመጀመሪያ ትንታኔ ከመስጠቴ በፊት ቃለመጠይቁን በድምጽ አስምቼ አነባለሁ ያም። ይህንን አውዲዮ ለሚከታተሉ ወይም ለሚያዳምጡ ሰዎች በምን ርዕሰ ጉዳይ ላይ ማብራሪያ ወይም ትንታኔ እየሰጠሁ እንደሆነ በቀላሉ መረዳትና መገንዘብ ስለሚያስችላቸው ማለት ነው። ስለዚህ አሁን በመጀመሪያ ቃለ መጠይቁን አነባለሁ ማለት ነው። ቃለመጠይቁ ምን ይላል መታጠቢያ ይላል። መታጠቢያ ምን መታጠቢያ ገንዳ መታጠቢያ ክፍል መታጠቢያ እያለ የሆነ እንግዲህ የምንገልጸው ነገር አለ ማለት ነው ስለዚህ መታጠቢያ የሚለው ምንድነው? ለምሳሌ ክፍልም አልነው ገንዳም አልነው እንግዲህ የሆነ ሌላም ስንጠቀስ ነው። ዝሮ ዝሮ መታጠቢያ የሚለው ምንድነው? የስም ገላጭ ነው ማለት ነው። ስምን እንግዲህ አጉልቶ ወይም ደግሞ ግልጽ አድርጎ የሚያሳይ ቃል በመሆኑ በቋንቋው ሰዋሰዋዊ ዘየ። ይሄ ቃል ማለት ነው የስም ገላጭ ሆኖ ይመጣል ማለት ነው። በአረፍተ ነገር አረፍተ ነገር ስንመሰርት። ስለዚህ ለምሳሌ እኔ ያለሁት መታጠቢያ ክፍል ነኝ ብዬ ብል። ስለዚህ እኔ የምገኘው በዚህ ሰዓት ማለት ነው። መታጠቢያ ክፍል ምናልባትም ሻወር እየወሰድኩ ሊሆን ይችላል ማለት ነው ማለት ገላዬን እየታጠብኩ ሊሆን ይችላል ማለት ነው። መታጠቢያ ግንደው ቆሸሸዋል ብዬ ብል እንግዲህ መታጠቢያ ግንደው ምን ሆነ ቆሸሸ ማለት ነው። ስለዚህ መታጠቢያ የሚለው ምኑን ነው ገንዳ የሚለውን ስም እንግዲህ አጉልቶ ስለሚያሳይ ወይም ግልጽ አድርጎ ስለሚያብራራ ማለት ነው። የስም ገላጭ ይሆናል ማለት ነው። ስለዚህ ለምሳሌ መታጠቢያ ክፍል መታጠቢያ ማነው ሻው ማነው? መታጠቢያ ክፍል መታጠቢያ ገንዳ እያልን ብዙ አይነት ስሞችን እያወጣን ይህን እንሰጠዋለን። ስለዚህ መታጠቢያ ማለት በአጠቃላይ ሰውነትን ለመታጠብ ወይም ደግሞ ለመታጠብ የሚያገለግል ቦታ ወይም ደግሞ ክፍል ወይም ደግሞ መሳሪያ። ማለትም እንደ ሻወር ማለት ነው ይህ ጽንሰ ሀሳብ ገላን ለመታጠብ የሚረዳውን ክፍል ወይም ደግሞ መታጠቢያ ገንዳን ሊያመለክት ይችላል ማለት ነው። ስለዚህ መታጠቢያ ስንል በዚህ ልክ የነዚህን ቃላት ታሳቢ ማድረግ ግድ ይለናል ማለት ነው። ስለዚህ መታጠቢያ መታጠቢያ ገንዳ መታጠቢያ ክፍል መታጠቢያ ቦታ ስንል ምንድነው ማለት ነው። ብዙ ጊዜ እንግዲህ የሚያመለክተው ስም ገላጭ ነው መታጠቢያ ማለት ደግሞ አጠበ አጠበ አጸዳ ከሚለው መታጠቢያ ማለት ደግሞ ማጽጅያ ማለት ነው ያ ማለት ደግሞ ንጽህና ማስጠበቂያ ቦታ ማለት ነው። ስለዚህ ንጽህና የማስጠበቂያ ቦታው። አንድም መታጠቢያ ገንዳው ሊሆን ይችላል ሁለትም ደግሞ መታጠቢያ ክፍሉ ራሱ ቤታችን ውስጥ ያለው ራሱን የቻለ መታጠቢያ ክፍል ስላለ ማለት ነው። እና እንግዲህ በዚህ አጋጣሚ መታጠቢያ ክፍል ላይ እንግዲህ ብዙ ጊዜ ይኸው ምንድነው ግን አንድ ሰው ብቻ ነው መጠቀም የሚችለው ማለት ነው። ለምን? እንግዲህ መታጠቢያና መታጠቢያ መታጠቢያ ክፍል ላይ ሙሉ ልብሳችንን አውልቀን ሙሉ ከራስ ፀጉራችን እስከ እግር ጥፍራችን እስከ እናችን የምንጠብቅ የምናስጠብቅበት ሙሉ ሻወር የምንወስድበት ቦታ በመሆኑ። በተመሳሳይ ሰዓት አንድ ሰው ብቻ በመግባት እንግዲህ የግል ንጽህናውን ለማስጠበቅ ሻወር በመውሰድ እንግዲህ የጤንነቱን ይጠብቃል ማለት ነው። እና መታጠቢያ ስንል መታጠቢያ ክፍል አለ ለምሳሌ እሱን እንደ ምሳሌ አድርገን ማንሳት እንችላለን ማለት ነው። ስለዚህ በዚህ ርዕሰ ጉዳይ ላይ ያለኝ ጠቅላላ ሀሳብ ይሄን ይመስላል ዳግም ደግሞ በተለያዩ ርዕሶች ተመልሼ እመጣለሁኝ እስከዚያው። ሰላም ቸሪ ይግጠመን በማለት በዚሁ ሀሳቤን እጨርሳለሁ አመሰግናለሁ። ታንኪው

እሺ አመሰግናለሁ አሁንም እንግዲህ እንደተለመደው በመጀመሪያ ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ወደ ትንታኔ እሄዳለሁ ማለት ነው። ቃለ መጠየቁ ምን ይላል? ፍራፍሬ ይላል። ዋው ደስ የሚል ቃል ነው። እንግዲህ በጠዋቱ ደስ የሚል ጥያቄ ነው የተጠየኩት እኚህን ጥያቄ እንግዲህ እንደአስፈላጊነቱ የውትንታኔ እሰጥበታለሁ ማለት ነው። ፍራፍሬ ስንል ምን ማለታችን ነው? ቢባል እንደው ብዙ ጊዜ እንግዲህ በተለምዶ ማለት ነው የሚበሉ ጣፋጭ ወይም ደግሞ ጎምዛዛ ጣዕም ያላቸውን የተለያዩ ከእጽዋት አበባ የሚፈጠሩና ዘር የያዙ የምግብ አይነቶች ናቸው። ብዙ ጊዜ በተለምዶ እንዲህ ብለን ነው የምንጠላቸው ነገር ግን ፍራፍሬዎች ለሰውነት አስፈለጊ የሆኑ ቫይታሚኖች ማዕድናት እና ፋይቨር በከፍተኛ ሁኔታ የሚገኙባቸው ተፈጥሮአዊ ምግቦች ሲሆኑ በሽታን ለመከላከል ጤናማ ሆነን ለመኖር ይረዱናል ማለት ነው። እነዚህ ፍራፍሬዎች ስለዚህ እነዚህ ፍራፍሬዎች እንግዲህ በዋናነት ማንን ማንን ያካትታል ማለት ነው። እንደ ቡርቱካን፣ ሎሚ፣ ማንጎ እንደዚሁም ደግሞ የተለያዩ አይነት እንግዲህ እንደየአካባቢው ምናልባት የተለያየ ሰያሜ ሊኖራቸው ይችላል። ኮክ የሚባል አለ እንደዚሁም ደግሞ ሌሎቹ እንደ ትርንጎ አይነት ነገሮች እነዚህ ሁሉ ምንድን ናቸው በአጠቃላይ ማለት ነው። ሼየ የሚባል አለ ሼየ የሚባል አለ እነዚህ ሁሉ ምንድን ናቸው? በአይነታቸው ፍራፍ የፍራፍሬ አይነቶች ናቸው ማለት ነው። ስለዚህ እነዚህ ሁሉ ፍራፍሬዎች ማለት ነው እንግዲህ ጣዕማቸው አንደኛው ከሌላኛው ፍጹም ይለያል። እንግዲህ ዛፋቸውም እንደዚህ ተክሉም ራሱ አንደኛው አጭር አንደኛው ትልቅ አንደኛው ቀጥ ብሎ የሚወጣ አንደኛው ዠርፈፍ ብሎ የሚወጣ ሊሆን ይችላል። ተክሉ ራሱ ማለት ነው። እንኳንስ ፍራፍሬው እንግዲህ ጣዕማቸው ራሱ ምንድነው? መዓዛቸው ራሱ ሁሉም የተለያየ መዓዛና ጣዕም ነው ያላቸው ማለት ነው። ለምሳሌ እንግዲህ እነዚህ እጽዋት ውጤቶች ፍራፍሬዎች ማለት ነው የሚመነጩት ከአበባ ቢሆንም ዋና ተግባራቸው ግን ዘርን መሸከም ነው። ምክንያቱም እዚህ ፍራፍሬዎች ውስጥ ምንድነው? ሊኖር ሊገኝ የሚችለው ማለት ነው ፍሬ ነው ማለት ነው። ለምሳሌ ቡርትካን ውስጥ ቡርትካንን በልተነ ተዚያ ውስጥ ውስጥ ምን እናገኘዋለን? ውሃውን ተመጠጥነው በኋላ ቡርተካኑን ማለት ነው። ውስጡ ከቆዳው ውስጥ ላይ ፍሬዎች አሉ። እነዚህ ፍሬዎች ደግሞ መልሶ የቡርትካን ተክል እንዲበቅል የሚያገለግሉ ፍሬዎች ናቸው ማለት ነው። እና ብዙ ጊዜ ፍራፍሬዎች ዘርን የመሸከም ሀላፊነት አላቸው። ዘሩ በፀሀይም ይሁን በተለያዩ ሁኔታዎች እንደ እንግዲህ አዳጋ እንዳይደርስበት በዚያ በፍሬ ውስጥ ነው ታሽጎ የሚገኝ ማለት ነው። ስለዚህ የበሰለው ፍሬ ደግሞ ማለት ነው። በቀጥታ እንግዲህ በጣም የበሰለ ስለሆነ ምቹ ኢንቫይሮመንት ካገኘ ምቹ አካባቢ ካገኘ ማለት ነው። ይበቅልና ደግሞ እንግዲህ ዝርያውን እንደዚሁ ብርቱካን የማፍራት ሂደቱን ይቀጥላል ማለት ነው። እና እንግዲህ ፍራፍሬዎች ስንል ቅድም የጠቀሷቸውን እና ሌሎቹንም ለምሳሌ እንደ ማንጎ ፓፓያ እንደዚሁም ደግሞ ሎሚ እና ሌሎችንም አይነት እንግዲህ በጣም ጣፋጭ የሆኑ ሁሉ አሉ። ለምሳሌ አቡካዶ ማንጎ እጅግ በጣም ጣፋጭ ናቸው። ትርንጎ የመኮምጠጥ ባህሪ አለው። ሎሚም የመኮምጠጥ ባህሪ ያለው ብርቱካን የመጣፈጥም የመኮምጠጥም አይነት ስሜት ጣዕም ነው ያለው። ዝሮ ዝሮ እንግዲህ የተለያየ ጣዕም ያላቸው ፍራፍሬዎች ማለት ነው። እነዚህ ፍራፍሬዎች ደግሞ እጅግ በጣም ሲበዛ በሽታ ተከላካይ ናቸው። እንደውም ምንድን ይባላል? ብዙ ጊዜ እንግዲህ የተለያዩ ህመም አሟቸው ሆስፒታል የሚሄዱ ሰዎች ምንድነው? ብዙ ጊዜ የጤና ባለሙያዎች የሚመክሩ ፍራፍሬ አብዝተህ ተጠቀም ይላሉ። ፍራፍሬ ብዙ ጊዜ ተጠቀም ይላሉ። ያ ማለት ምን ማለት ነው? ፍራፍሬ መመገብ እንግዲህ ከተለያዩ አይነት በሽታዎች የመፈወስ አቅም እንዳለው ችሎታ እንዳለው ይሄ አንድ ህያው ምስክር ይሆናል ማለት ነው። ስለዚህ ሁላችንም ቢሆን እንግዲህ የእጽዋት ውጤት የሆነውን ፍራፍሬ እንደዚሁ ያን ያህል በጣም ጉዳይ አይባልም። ስለዚህ እሱን እየገዛነ በመጠቀም እንግዲህ የግል ጤንነታችንን እናስጠብቅ እላለሁኝ በዚህ አጋጣሚ ማለት ነው። እና ፍራፍሬዎች ስንል እነዚያን ሁሉ ያካተተ የሚገኙትም በቀጥታ ከእጽዋት እጽዋት ከእጽዋት ስለሆነ የእጽዋት ፍራፍሬ አይነቶች ናቸው ማለት ነው። እኔ እንደው እነዚህን ብቻ ጠቀስኩኝ እንጂ እጅግ በጣም ዘርፈ ብዙ የሆኑ ፍራፍሬ አይነቶች አሉ። እነዚህን ፍራፍሬዎችም ምናልባትም እንግዲህ የፍራፍሬ መጨመቂያ ማሽን ካለንም እየጨመቅን ሊሆን ይችላል። ወይም ደግሞ ቀጥታ ዝም ብለን ጥሬውን በመጠቀም ከተለያዩ አይነት በሽታዎች መፈወስ እንችላለን። ምክንያቱም እነዚህ ፍራፍሬዎች የተለያዩ አይነት ማዕድናትን በውስጣቸው የያዙ ስለሆነ የተለያየ በሽታን የመፈወስ አቅም አላቸው። ተብሎ እንግዲህ ይኸው ስለሚታመንበት ማለት ነው። መታመን ብቻ ሳይሆን እውነትም ስለሆነ በዚህ ልክ እንግዲህ ፍራፍሬ እየተጠቀምን ከበሽታችን እንፈወስ የሚል ጠንካራ ያለ መልእክት አለኝ። አመሰግናለሁ

እሺ አመሰግናለሁ እንግዲህ አሁንም ወደ ትንታኔው ከመሄዴ በፊት በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቶ ማንበብ ይኸው ግድ ነው ማለት ነው። ምክንያቱም ይሄን አውዲዮ ለሚከታተል ሰው በቀላሉ የማያብራራውን ሀሳብ በቀላሉ መረዳት እንዲችል ወይም ደግሞ ሀሳቡን በቀላሉ እንዲገነዘበው ማለት ነው። ስለዚህ ቃለመጠየቁ ምን ይላል? አውቶብስ ይላል። እንደው አውቶብስ ማለት ምን ማለት ነው? አውቶብስስ ለምን ያገለግላል የሚሉና ሌሎችንም ጥያቄዎች እያነሳን በእቺ አጭር በሆነች ደቂቃ ውስጥ የምንወያይ ይሆናል ማለት ነው። አሁን ወደ ውይይቱ ወደ ማብራሪያው ማለት ነው። ስለዚህ አውቶብስ ማለት ብዙ ሰዎችን በአንድ ላይ ጭኖ ወይም ደግሞ እንግዲህ ከሆነ ቦታ ላይ ወደሆነ ቦታ መሄድ የሚፈልጉ ሰዎችን እንግዲህ በዚህ አውቶቡስ ውስጥ ይሳፈሩና ይኸው ጉዞ ያደርጋሉ ማለት ነው። እና አውቶቡስ ስንል የትራንስፖርት አገልግሎት የሚሰጥ ተሽከርካሪ ማሽን ነው ማለት ነው። ስለዚህ ይሄ ተሽከርካሪ ማሽን ደግሞ እንግዲህ እንደየ ስሪቱ የሚለያየውን ይሆን እንጂ ብዙ ጊዜ በጣም ረጅም እና አራት ጎማ እግር ያለው ነው አራቴ የጎማ እግሮች ያሉት። ቢያንስ እንደው እስከ እንደው ቢያንስ ስልሳ ሃምሳ አምስት እና ከዚያ በላይ ሰው ይይዛል ማለት ነው። የሚይዝ አንድ ጊዜ አንድ ጊዜ ከሃምሳ በላይ ሰው ጭኖ እጅግ በአጭር ጊዜ እጅግ በጣም ረጅም ርቀት መሽከርክር የሚችል በቃ ጠንካራ የሆነ ሞተር ያለው በአራት ጎማ እግሮቹ እየተሽከረከረ በአጭር ጊዜ ውስጥ ረጅም ርቀት የሚጓዝ ተሽከርካሪ ማሽን ነው ማለት ነው። ስለዚህ አውቶብስ ስንል እንደ አጠቃላይ ብዙ ሰዎችን በአንድ ላይ ጭኖ ለማጓጓዝ የሚያገለግል ትልቅና የህዝብ ትራንስፖርት አገልግሎት የሚሰጥ የሞተር ተሽከርካሪ ነው ማለት ነው። በተለምዶ በተወሰነ መንስመር እና መርሃ ግብር ላይ በመንቀሳቀስ መንገዶችን ከቦታ ቦታ ያደርሳል ማለት ነው። ማለትም እነዚህን መንገደኞችን ከ ከ ከትውልድ ቦታቸው ወደ ስራ ቦታቸው ሊሆን ይችላል ወይም ደግሞ ከስራ ቦታቸው ወደ ትውልድ ቦታቸው ሊሆን ይችላል ዙሮ ሰዎችን የሚያንቀሳቅስ ነው ማለት ነው። ሰዎችን ብቻ ሳይሆን እንግዲህ ንብረታቸውንም ለምሳሌ እንደዚህ ትናንሽ ቋጠሮ ምናምን ሀብት ንብረታቸው ልብሳቸውን ሊሆን ይችላል እንደውም የቤት እቃዎችን ሊሆን ይችላል። ምንድነው እነዚያን ሁሉ ይጭንና ምንድነው ከቦታ ቦታ የሚያንቀሳቅስ ወይም ደግሞ አራት የጎማ እግር ያሉት በጣም ጠንካራ ጠንካራ ማለት ነው። በጣም ጠንካራ ጠንካራ አራት ጎማዎች ያሉት እነዚያ ጎማዎችን በሞተሩ አማካኝነት እያሽከረከረ እየተሽከረከሩ ጎማዎች ማለት ነው። እንግዲህ ያንን አውቶቡሱን ወደፊት እየገፋ በአጭር ጊዜ በአጭር ጊዜ ረጅም ርቀት በመጓዝ የትራንስፖርት አገልግሎት የሚሰጥ ተሽከርካሪ ማሽን ነው ማለት ነው። እንግዲህ አውቶቡስ ስንል ስለዚህ እንደዚህ ለመሽከርከር ደግሞ የግዴታም ምን ይጠቀማል ማለት ነው አውቶብስ ነዳጅ ይጠቀማል ማለት ነው። ምክንያቱም ለምሳሌ አሁን ፈረስ ሳር እየበላ እንደሚሮጥ ሁሉ እንደዚሁም ይሄ አውቶቡስም ደግሞ ነዳጅ እየተጠቀመ ነው መሽከርከር የሚችለው ማለት ነው። ነዳጅ ከሌለ መኪናው ቀጥ ነው የሚል ምንም አላት እግር ቢኖረውም ምንም የሰለጠነ ሹፌር ቢኖረውም ነዳጅ ከሌለው ምክንያቱም ነዳጅን አሁን እሱ እንደ ምንድነው የሚጠቀመው ማለት ነው እንደ ምግብ ነው የሚጠቀመው ማለት ነው። ስለዚህ ያንን ነዳጁን እየተጠቀመ እሱ ምን ይሆናል ማለት ነው ወደፊት በአራት እግሮቹ እየተሽከረከረ ይሄዳል። ከዚህ በኋላ ምንድነው ማለት ነው ሰዎችን የትራንስፖርት አገልግሎት በመስጠት እጅግ በጣም በምድር ላይ ካሉ የትራንስፖርት አይነቶች በጣም ፈጣኑ አውቶብስ ነው ማለት ነው። ስለዚህ አውቶብስ ምንድነው ብዙ ሰዎችን በአንድ ጊዜ ብዙ ከሃምሳ አምስት በላይ ሰዎችን በመጫን እጅግ በጣም እስከ አንድ ሺህ አምስት መቶ ድረስ ኪሎ ሜትር በቀን በ አቋርጦ በመጓዝ እንግዲህ ሰዎችን ከቦታ ቦታ ማንቀሳቀስ የሚችል ተሽከርካሪ ማሽን ነው። የሚል ጠቅለል ያለ ሀሳብ አለኝ ስለዚህ የተሽከርካሪ ማሽን ምን ያስፈልገዋል ማለት ነው? ሹፌር እሱን እንቅስቃሴውን የሚቆጣጠር ገደል እንዳይገባ መስመር እንዳይለቅ ሰው እንዳይገጭ እንስሳት እንዳይገጭ የሚቆጣጠር ደግሞ አንድ ሹፌር ያስፈልገዋል ማለት ነው። ከፊት ለፊት የአውቶቡሱን መሪ ይዞ ያን መሪውን እየተቆጣጠረ እንደ አስፈላጊነቱን ነዳጅ እየሰጠ በፍጥነት እንዲሽከረከር የሚያዝዘው ራሱን የቻለ አንድ የማሽከርከር ብቃት ያለው ሹፌር ያስፈልገዋል ማለት ነው። ስለዚህ ያ በአንድ ሰው ብቻ ታግዞ ይህንን አውጥብስ እንግዲህ ማለት ነው። ከቦታ ቦታ ያን ያህል ሰው እና ንብረት ጭኖ በአጭር ጊዜ ውስጥ ሩቅ ቦታን ተሽከርክሮ መድረስ የሚችልና ለትራንስፖርት አገልግሎት የሚሰጥ የትራንስፖርት አገልግሎት ጥቅም የሚሰጥ የእንግዲህ ተሽከርካሪ ማሽን ነው ማለት ነው። አውቶቡስ ሲባል ስለዚህ ሀሳቤን እንግዲህ በዚህ ርዕሰ ጉዳይ ላይ ያለኝን ሀሳብ ጠቅለል አድርጌያለሁኝ ዳግም ደግሞ በተለያዩ ሰው ጉዳዬች ተመልሼ እመጣለሁ እስከዚያው

እሺ አመሰግናለሁ አሁንም እንግዲህ እንደሚታወቀው ትንታኔየን ከመስጠቴ በፊት በምን ርዕሰ ጉዳይ ላይ አተኩሬ ሀሳብ እየሰጠሁ እንደሆነ በቀላሉ ይሄን አውዲዮ እየተከታተለ ወይም ደግሞ እያዳመጠ ያለ ሰው ሀሳቡን እንዲረዳው አስቀድሜ ቃለመጠይቁን አነባለሁ ማለት ነው። ወደ ቃለመጠይቁ ስለተገናኘን ደስ ብሎኛል ይላል እኔንም ደስ ብሎኛል እጅግ በጣም ደስ የሚል ቃል ነው። ማለት እንግዲህ ስለተገናኘን በጣም ደስ ብሎኛል ስለተገናኘን ደስ ብሎኛል የሚለው ቃል እንዲሁ ዝም ብለን ስንረዳው ምንድነው? የሆነ በቃ እጅግ በጣም ጨዋ የሆነ አገላለጽ ማለትም ደስ የሚል ስሜት ማለትም የሆነ ትሁትነትን ያመለክታል ማለት ነው። ማለት እንግዲህ እነዚህ ሰዎች ማለት ነው። ሁለት ሰዎች ናቸው እንግዲህ ምናልባትም ለብዙ ጊዜ ሳይገናኙ በአካል ሳይገናኙ ወይም በስልክ ሳይደዋወሉ እንዳው ተጥፋፍተው ኑሮ የኖሩ ሰዎች ሊሆኑ ይችላሉ። እና እንግዲህ በሆነ አጋጣሚ ምናልባትም በአካልም ተገናኝተው ሊሆን ይችላል። ወይም ደግሞ እንግዲህ የተለያዩ ማህበራዊ ሚዲያዎች አሉ እንደ ፌስቡክ ወይም ደግሞ ቴሌግራም ወይም ደግሞ በዋናነት ግን እንደዚህ። ማነው? ቲክቶክ ላይ ሊሆን ይችላል ወይም ደግሞ ፌስቡክ ላይ ሊሆን ይችላል። ብቻ በየትኛውም አይነት ማህበራዊ ሚዲያ ላይ ሊገናኙ ይችላሉ። ወይም ደግሞ በአካል የሆነ ቦታ ላይም ሊገናኙ ይችላሉ። እና በዚህን ሰዓት ምንድን ይላል መሰላችሁ? ከሁለታ ከሁለታቸው አንደኛው ስለተገናኘን ደስ ብሎኛል ስለተገናኘን በጣም ደስ ብሎኛል ሊል ይችላል። ያ ማለት ምን ማለት ነው እንግዲህ። መገናኘታቸውን ምን ያክል ናፍቆት እንደነበረ የሚገልጽ ወይም ደግሞ ጨዋነት የተሞላው አገላለጽ ነው ማለት ነው። ስለዚህ እንደ አደኛው አካል ይሄንን ቃል ሲናገረው እኔም በጣም ደስ ብሎኛል ይላል ማለት ነው። ማለት የሁለቱም መገናኘት ለሁለቱም ደስታ የደስታ ስሜት ፈጥሮላቸዋል ማለት ነው። ማለት ደስ የሚል ስሜት ደስ የሚል እይታ ወይም ደግሞ በቃ መገናኘታቸው እንግዲህ ምናልባትም የሆነ ችግር ነበረ ያንን ችግር እንዲፈቱት እድል ፈጥሮላቸዋል ማለት ነው። ስለዚህ ስለተገናኘን ደስ ብሎኛል የሚለው ይህ አነጋገር አንድ ሰው ለመጀመሪያ ጊዜ ሲያገኘው ወይም ሲገናኙ ማለት ነው። ወይም ሲሰናበቱም ሊሆን ይችላል ዞሮ ግን ሲገናኙ ነው። ብዙ ጊዜ ያጋጠመውን መልካም አጋጣሚ በመግለጽ አክብሮትን ደስታን ለማሳየት የሚጠቀም በቃ ጨዋነት የተሞላበት አገላለጽ ነው። ማለት እችላለሁኝ። እና ምንድነው እንግዲህ እኛ ብዙ ጊዜ በአካል ተዋውቀናቸው እንደዚው ብዙ ህይወት አብረናቸው አሳልፈነ ከዚያ በኋላ እንግዲህ በአንድም በሌላ ምክንያት ደግሞ ለብዙ ጊዜ ተለያይተን ቆይተን ሊሆን ይችላል። በኋላ በሆነ አጋጣሚ የሆነ ቦታ ላይ ስንገናኝ። ምንድነው ምንል ብቻ የሆነ የሆነ የሆኑ እንግዲህ ጨዋታዎችን እንጨዋታና ዋው ዛሬ እንግዲህ በመገናኘታችን እጅግ በጣም ደስ ብሎኛል ይላል ስለተገናኘን ደስ ብሎኛል የዛሬ መገናኘታችን ለኔ ትልቅ ደስታ ነው ሊልም ይችላል። ማለት ስለተገናኘን ደስ ብሎኛልና የዛሬ ይሄ መገናኘታችን ለኔ ትልቅ ደስታ ነው ማለት። ሁለቱም አንድ ነው ትርጉም። ዞሮ ዞሮ ምንድነው ሁለቱም አረፍተ ነገሮች ቢሆኑ ማለት ነው አገላለፃቸው ጨዋነት የተሞላው የሰዎችን መገናኘት መልካም መሆኑን ለመግለጽ የተጠቀሙበት ቃል ይሆናል ማለት ነው። ስለዚህ ዋና ዋና ነጥቦች አሁን እዚህ ላይ ምንም እንግዲህ አይረሴነት ያላቸው ምንድነው? አንድም ደስታን ለመግለጽ ነው ማለት ከሰውየው ጋር መገናኘታችን ምን ያህል እኛን እንዳስደሰተን ለመግለጽ የተጠቀምንበት ነው ማለት ነው። ስለተገናኘን ደስ ብሎናል ምንለው ወይም ደግሞ ጨዋነትን ነው በተለይ በመጀመሪያ ትውውቅ ጊዜ ጥሩ ስሜት ለመፍጠር ከተገናኘነው አካል ጋራ ልክ እንግዲህ ስለተገናኘን ደስ ብሎኛል እላለሁ ማለት ነው። ያ ማለት ምንድነው እንግዲህ ሁላችንም እንግዲህ ተነፋፍቀን ነበረ ማለት ይቻላል ማለት ነው። ስለዚህ። እሂንን ቃል እንደው ብዙ ጊዜ እንግዲህ እንደው ለጓደኞቻችን ጓደኞቻችንን ስናገኝ ከጓደኞቻችን ጋር እንግዲህ ምናልባትም ለብዙ ጊዜ ሊሆን ይችላል። ተለያይተን ቆይተን እንደው በሆነ አጋጣሚ ላይ ስናገኛቸው ዋው ወንድሜ እከሌ በጣም ስለተገናኘን ደስ ብሎኛል ምናምን ብለን እንግዲህ የመጀመሪያ ትውውቃችንን ማለት የመጀመሪያ ሰላምታችን። በዚህ መልኩ ሊሆን ይችላል ማለት ነው። ያ ማለት እንግዲህ በዚያች አጋጣሚ በመገናኘታችን ምክንያት ብዙ ጠቃሚ ነገሮችን። እንግዲህ የው እንመማርበታለን ማለት ነው። ወይም ደግሞ ሀሳብ የተለያዩ ሀሳቦችን አንስተን በእነዚያ የተለያዪ ሀሳቦች ላይ እንግዲህ የመፍትሄ ነገሮችን እንደዚሁ የምንወያይበትም ሊሆን ይችላል ማለት ነው። እና እንግዲህ ይህ የቃል ማለት ነው። ጨዋነት የተሞላው እጅግ በጣም ደስ የሚል ደስ የሚል ቃል ስለሆነ ብዙዎቻችን እንግዲህ ተጓደኞቻችን ጋር ስንገናኝ ይህንን ቃል በመጠቀም ለጓደኞቻችን ያለንን ክብር እና እንዲሁም ናፍቆት በዚህ ይህንን ቃል በመጠቀም መግለጽ መቻል አለብን ማለት ነው። አመሰግናለሁ ታንኪው

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው የምሰጠው ማብራሪያ ማለት ነው በተለያዩ ርዕሰ ጉዳዮች ላይ የምሰጣቸው ማብራሪያዎች። ይህንን አውዲዮ ለሚከታተሉ ወይም ለሚያዳምጡ ሰዎች ማለት ነው በቀላሉ ሀሳቡን እንዲረዱት ወይም ደግሞ በምን ርዕሰ ጉዳይ ላይ ያተኮረ ትንታኔ እየሰጠሁ እንደሆነ በቀላሉ እንዲገነዘቡት ትንታኔውን ማለት ነው። በመጀመሪያ ቃለ መጠይቁን አነባለሁ ማለት ነው ስለዚህ ቃለ መጠይቁ ምን ይላል ዲሲምበር ይላል? እንግዲህ ዲሲምበር ሲል ዲሲምበር የሚለው ቃል የአማርኛ ቃል አይደለም። በቃሉ እንዲሁ ስናየው ዲሲምበር የሚል የአማርኛ ቃል የለም። ነገር ግን ዲሲምበር የሚለውን የእንግሊዝኛ ቃል ወደ እንደወረደ ዝምሎ ቃሉን ብቻ በአማርኛ ቋንቋ ፊደላት በመጽሐፍ ቃል እንዲሆን አድርገውታል ማለት ነው። ነገር ግን ለዚህ የእንግሊዝኛ ዲሲምበር ለሚለው ቃል ማለት ነው ራሱን የቻለ ትርጉም በአማርኛ አለው ይህም ምንድነው ይሆናል ማለት ነው? ታህሳስ ማለት ነው ማለት ነው በእኛ እንግዲህ ዲሲምበር ማለት በእነሱ ዲሲምበር ማለት ለእኛ ታህሳስ የሚል ቃል ነው የሚያመጣልን ማለት ነው። ስለዚህ ይሄ ቃል ደግሞ ምን ይሆናል ማለት ነው? ምናልባትም እንደ ለአውሮፓውያን አቆጣጠር የመጨረሻው አስራ ሁለተኛው ወር ይሆናል ማለት ነው። ለእኛ ለኢትዮጵያውያን ደግሞ እንግዲህ ወ አመት አመት አዲስ አመት የምንቀበለው መስከረም ላይ ስለሆነ መስከረም ጥቅምት ህዳር እንልና ታህሳስ አ ስንተኛ ወር ይሆናል ማለት ነው? አራተኛ ወራችን ይሆናል ማለት ነው። የእነሱ ግን የዘመን መለወጫ ባአላቸው መስከረም ማነው? ጥቅ ጥር ስለሆነ ታህሳስ የመጨረሻ የአመቱ መጨረሻ ይሆናን እና ጥር ላይ የመጀመሪያ አዲስ አመት የሚቀበሉበት ይሆናል እና ስለዚህ ታህሳስ ለእነሱ ምንድነው ማለት ነው? የአመቱ የመጨረሻ አስራ ሁለተኛው ወር ይሆናል ማለት ነው። ለእኛ ግን ጥር ማነው መስከረም ላይ ስለምንቀበል አዲስ አመት እኛ አራተኛ ወራችን ይሆናል ማለት ነው። ይሄ ታህሳስ የምንለው ስለዚህ ታህሳስ በራሱ ምንድነው ስንል ወር ነው። እንግዲህ ይሄ ወር ደግሞ እንደሌሎቹ ወራት ማለት ነው በኢትዮጵያ ብዙ ጊዜ እንግዲህ ሁሉም አስራ ሁለቱም ወራት ማለት ነው። ሙሉ ሙሉ ሰላሳ ሰላሳ ቀን ነው ያላቸው። በፈረንጆች ግን እንግዲህ በአውሮፓውያን ማለት ነው። ቀኖቹ ማለት እያንዳንዳቸው ወሮች ሃያ ዘጠኝ የሚሆንበት አለ ሰላሳ አንድ ሰላሳ ሁለት ሁሉ የሚሆንበት ወር አለ ማለት ነው። ስለዚህ ይሄ ዲሲምበር የሚለው በፈረንጆቹ ስንት ቀናትን ያካተተ ነው ማለት ነው? በውስጡ ሰላሳ አንድ ቀናትን ያካተተ ነው ማለት ነው። እና ስለዚህ ምንድነው ሰላሳ ሰላሳ አንድ ቀናትን ያሉት ሲሆን በኢትዮጵያ ዘመን አቆጣጠር ይሄዳል መጨረሻና የታህሳስ መጀመሪያ አካባቢ ላይ ያለው ይውላል ማለት ነው። በሰሜናዊ ንፍቀ ክበብ የክረምት ወቅት መጀመሪያ ነው ማለት ነው። ለእኛ ግን የበጋ ወቅት ይሆናል ማለት ነው። ስለዚህ ታህሳስ የሚል ትርጉም ያለው በአማርኛው ታህሳስ የሚል ትርጉም ያለው እና ይሄም ደግሞ ምንድነው የኛ አራተኛ ወራችን ማለትም ሰላሳ ቀንን የሚሸፍን አራተኛ ወር ሲሆን በፈረንጆቹ የመጨረሻው የአመቱ የመጨረሻው ወር አስራ ሁለተኛው ወር ይሆንና እንግዲህ በቀን ብዛትም ሰላሳ አንድ ቀን ይኖሩታል ማለት ነው። ስለዚህ ዲሲምበር የሚለውን ቃል እንዲሁ በአማርኛ ቋንቋ። ምንድነው ግስ ውስጥ የማናገኘው ነገር ግን የዚህ ተመጣጣኝ ፍቺ ወይም ትርጉም ያለው ደግሞ ምንድነው ታህሳስ የሚለው ቃል ይሆናል ማለት ነው? ስለዚህ ታህሳስ የሚለው ቃል ደግሞ ወርን ያመለክታል ያ ወርም ደግሞ ምናልባትም ከህዳር ቀጥሎ ከጥር በፊት ያለ በታህሳስ ማነው በህዳር እና በጥር መካከል ያለ አንድ ወር ነው ማለት ነው። ስለዚህ በዚህ ርዕሰ ጉዳይ ላይ ያለኝ ጠቅላላ ሀሳብ ይህንን ይመስላል። ዳግም ደግሞ እንግዲህ በተለያዩ ርዕሰ ጉዳዮች ተመልሼ እመጣለሁ። እስከዚያው ሰላም ቸር ይግጠመን በማለት በዚህ እሰናበታለሁ ማለት ነው። አመሰግናለሁ።

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ቃለ መጠየቁን በድምጽ አሰምቼ አነባለሁ ከዚያ በኋላ የመልስ ትንታኔ እሰጣለሁ ማለት ነው። ስለዚህ ሁሉም አድማጭ ማለት ነው በቀላሉ ሀሳቡን እንዲረዳው ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው። አልጋ ይላል እንግዲህ አልጋ ማለት ምን ማለት ነው? አልጋ ምን አይነት አገልግሎት ወይም ጠቀሜታ አለው? አልጋስ ከምን ከምን ሊሰራ ይችላል የሚሉና ሌሎቹንም እንግዲህ ጥያቄዎች በህ አጭር ጊዜ ውስጥ እያነሳሁኝ ጥያቄዎችን የማብራራ ይሆናል ማለት ነው። አሁን ወደ ማብራሪው። አልጋ ማለት ምን ማለት ነው? ስንል እንግዲህ አልጋ ማለት ምናልባት እንግዲህ የተለያዩ ሰዎች። ምንድነው የሚያልፉበት ወይም ደግሞ የሚተኙበት ማለትም ሲደክማቸው ጋደም ብለው የሚያልፉበት። የቤት እቃ ነው ማለት ነው። ማለት ቤታችን ውስጥ ነው ያለው አንጋ የቤት እቃ እንዲባል ያስደረገው ቤታችን ውስጥ አብሮን ስለሚኖር ማለት ነው። ያ ማለት ደግሞ ምን ጠቀሜታ ነው የሚሰጠው ማለት ነው? እኛ ሲደክመን እንቅልፍ ሲመጣብን ህደን አረፍ የምንልበት። እቃ ነው ማለት ነው። ስለዚህ በአማርኛ መደብ ለምሳሌ ሸራ አልጋ ወይም ደግሞ ምኝታ ተብሎ ሊጠራ ይችላል ብዙ ጊዜ። አልጋ ምንድነው ምኝታ ተብሎ ሊጠራ ይችላል? ወይም ደግሞ ሸራ አልጋም ተብሎ ይጠራል እንደየአካባቢው ማለት ነው። ነገር ግን ዝሮ ዝሮ የሚያስማማን ምንድነው? አልጋ በሚለው ቃል ማለት ነው። እንደዚሁም ደግሞ አልፎ አልፎ ደግሞ አልጋ ወራሽ ልዑል ሰገድ አድያም ለምሳሌ ልዑል አልጋ ወራሽ አድያም ልዑል ሰገድ አድያም ሰገድ የሚባሉ ሰዎች አሉ። ምንድነው? አልጋ ወራይ ሲባል እንግዲህ የቤት እቃ ከመሆኑ አንፃር ብዙ ጊዜ ቀደምት ባለስልጣናት ወይም ደግሞ ነገስታት ማለት ነው። ስልጣናቸው እንግዲህ በወንበራቸው ላይ በአልጋቸው ላይ ነው አብሮ እንግዲህ እንትን የሚባለው እና ምንድነው? ልጆቻቸውን አልጋ ወራሼ ይሄ ነው ይላሉ ያ ማለት አልጋ እንግዲህ ትልቅ ክብር ያለውና ለልጆቻቸው አሳልፈው እንደሚሰጡት ሁሉ ስልጣናቸውንም ለማንም ሳይሰጡ ለልጆቻቸው አሳልፈው እንደሚሰጡ ግልጽ ለማድረግ አልጋ ወራሽ ይሉና እንግዲህ የመጀመሪያ የበኩር ልጃቸውን ስም ያስቀጥላሉ ማለት ነው። ምናልባት እኔ ብሞትም ወይም ደግሞ አርጅቼ እንግዲህ ማስተዳደር በማልችልበት ጊዜም ቢሆን ማለት ነው። እሱ የኔ ተከታይ ሆኖ ሀገሪቱን ለማስተዳደር ያው እኔ ፈቅጃላሁኝ ለማለት የተገለጸ ነው። እና ለምሳሌ እንግዲህ በዚህ በፖለቲካው ስርዓት ማለት ነው። በታሪክ አጋጣሚዎች አልጋ ለነገ ለነገስታት ዙፋን ለፖለቲካ ስርዓቶች ማለትም እንደ አልጋ ወራሽ እና የሀብት ማሳያ ሆኖ ያገለግል እንደነበር እንግዲህ ታሪክ ሁሉ ያስቀምጥልናል ማለት ነው። ስለዚህ ዘመናዊው አልጋ ከምን ከምን ሊሰራ ይችላል ማለት ነው? እንግዲህ አልጋዎቹ ከእንጨት ከብረት ሊሰሩ ይችላሉ ምናልባት እንግዲህ ጽናታቸው ማለትም ለብዙ ጊዜ አገልግሎት የመስጠት አቅማቸው ምናልባትም ከብረት የተሰራው ብዙ ጊዜ ሊያገለግል ይችላል። ከእንጨት የተሰራው ደግሞ በቀላሉ ሊሰበር ይችላል ማለት ነው። ግን ሁሉም ተግባራቸው ዋና ተግባራቸው ምን ይሆናል ማለት ነው? ሰው ሲደክመው እረፍት የሚወስድበት ወይም የሚተኛበት ወይም የሚያቀላፋበት የቤት እቃ ነው ማለት ነው። እዚህ አልጋው ላይ በመሆን ማለት ነው። ስለዚህ እንግዲህ የአልጋ ዋና ዋና ተግባራትን ለምሳሌ ብናይ ዋና ተግባሩ የአልጋ ማለት ነው ወይም ደግሞ ዋና አገልግሎቱ ወይም ጠቀሜታው ምንድነው ማለት ነው? ለእረፍት ለመተኛት እና ለህመምተኞች ምኝታነት ያገለግላል ማለት ነው። በተለይ ታማሚ ሰዎች አልጋ ላይ አረፍ ሲሉ እንደው ያው እንግዲህ በቀላሉ በሽታቸውን ለመቋቋም ያው ጥረት ያደርጋሉ ማለት ነው። ነገር ግን የታመመን ሰው ዝም ብለን መሬት ላይ ብንጥለው ቢወድቅ ማለት ነው። የመሬቱ ጉርባጤና እንደገና ደግሞ ህመማቸው ተደርቦ ሰዎችን የባሰ የበለጠ ያዳክማቸዋል ማለት ነው። ስለዚህ ምቹ የሆነ እንግዲህ አልጋ ስንል ምቹ የሆነ የምኝታ ለመኝታ የሚያገለግል የቤት እቃ ነው ማለት ነው። ስለዚህ ምናልባትም አልጋዎቹ በአይነታቸው ከብረት የተሰሩ ከእንጨት የተሰሩ ወይም ደግሞ ከፕላስቲክ ሚብል ሊሰሩ ይችላሉ። ዞሮ ዞሮ ግን በዋናነት ሁሉም ማለት ነው ባለ አራት ቋሚ እግር አላቸው ማለት ነው። ስለዚህ ይሄ ሁሉንም የሚያመሳስል ይሆናል ማለት ነው። ስለዚህ አልጋ በሚለው አጠቃላይ አልጋ በሚለው ጽንሰ ሀሳብ ላይ ያለኝ አጠቃላይ ትንታኔ ይሄንን ይመስላል። ዳግም ደግሞ እንግዲህ በተለያዩ እርዕሰ ጉዳዮች ተመልሼ በመምጣት ማብራሪያ እሰጣለሁ ማለት ነው። እስከዚያው ግን ሰላም ቸሪ ይግጠመን በማለት በዚህ እሰናበታለሁ። አመሰግናለሁ

እሺ አመሰግናለሁ አሁንም ቢሆን እንግዲህ ወደ ትንታኔው ከመሄዴ በፊት ቃለ መጠይቁን በድምጽ አሰምቼ ማንበብ ግድ ይለኛል ማለት ነው። ይህም ደግሞ ምንድን ነው ዋናው ጥቅሙ ወይም አገልግሎቱ? ይህንን አውዲዮ ወይም ደግሞ ይህን ድምጽ ለሚከታተሉ ሰዎች በምን ጉዳይ ላይ ሀሳብ እየሰጠሁ እንደሆነ በቀላሉ ሀሳቡን እንዲረዱት ያው ስለሚያስችላቸው ወይም ደግሞ በቀላሉ ሀሳቡን መገንዘብ እንዲችሉ ማለት ነው። ስለዚህ ቃለመጠይቁ ምን ይላል መሮጥ ይላል? መሮጥ የሚለውን ቃል ስናየው እንደዚሁ ዝም ብሎ ማለት ነው መራመድ የሚለውን ቃል ተቃራኒ ትርጉም ይዞ ይመጣል ማለት ነው። ያ ማለት መሮጥ ማለት እንግዲህ ፈጠን ፈጠን እያሉ መራመድ ስለሆነ ማለት ነው። መራመድ ስንል ቀስ ብሎ መራመድን ነው ስለዚህ። መሮጥ ስንል እንደው ምናልባትም ምንድን ነው ሰዎች የተለያየ ችግር ሊገጥማቸው ይችላል ወይም ደግሞ የሆነ ስራ ለመስራት ጊዜ ሊረፍድባቸው ይችላል የሆነ ቦታ ሲሄዱ በዚህን ሰዓት ምንድን ነው? ይሮጣሉ ማለት ነው። እና ሮጡ ማለት ረጅም ርቀትን በአጭር ጊዜ ውስጥ መጨረስ መቻል ማለት ነው። እና ለምሳሌ እንግዲህ መሮጥ ስንል ምንድን ነው? ሰውነትን በአየር ላይ በማንሳፈፍ በአየር ላይ በማንሳፈፍ እግርን በፍጥነት በማፈራረቅ ከመራመድ በበለጠ ፍጥነት ከአንድ ቦታ ወደ ሌላ ቦታ በመንቀሳቀስ ማለት ነው። ወይም መሮጥ ማለት ነው። ስለዚህ ይህ ተግባር ለስፖርታዊ እንቅስቃሴ ለጤና ወይም ፈጣን ጉዞን ለመሸፈን ማለት ነው። በአጭር ጊዜ ውስጥ ረጅም ጉዞን ለመሸፈን የሚያገለግል እንደዚሁም ደግሞ የልብን የሚያጠነክርና የአካል ብቃትን የሚገነባ እንደዚሁም መሰረታዊ የሰው ልጅ እንቅስቃሴ ነው ማለት ነው። ስለዚህ ስለዚህ በመሮጥ ማለት ነው መሰረታዊ የሆነ የሰው ልጅ እንቅስቃሴያችን ነው የኛ እያንዳንዳችንን ሰዎች ማለት ነው። በእለት በእለት በምናደርገው የህይወት ጉዞአችን ያው ተፈጥሮአዊ የሆኑ እንቅስቃሴዎችን እናደርጋለን እነዚህ ተፈጥሮአዊ እንቅስቃሴዎች የሚባሉት መሮጥ ሊሆን ይችላል መራመድ ሊሆን ይችላል። ስለዚህ እነዚህ መሮጥ መራመድ የሚባሉት ፈጠን ብሎ መራመድ ራሱ ምንድን ነው ተፈጥሮአዊ እንቅስቃሴ ነው። በዚህ በመሮጣችን ወይም ደግሞ ፈጠን ብለን በመራመዳችን አንድም በአጭር ጊዜ ውስጥ ረጅም ርቀትን ተጉዘን እንድንጨርስ ያስችለናል። ሁለትም ደግሞ እንግዲህ ከተለያዩ የትንፈሳ ስርዓት ጋራ በተያያዙ ያለ በሽታ በቀላሉ እንዳንጠቃ ማለት ነው። ስርዓተ ትንፈሳችን የተስተካከለና ጤናማ እንዲሆን ያደርጋል ማለት ነው። እንደዚሁም ከዚህ በተጨማሪም ደግሞ እንግዲህ ጠንካሮች እና በቃ ለምንም ነገር አይበገሬዎች እንሆናለን ማለት ነው። ስለዚህ ሁሉም ሰው ማለት ነው እንግዲህ በቀጥታም ይሁን በተዘዋዋሪ እንዲህ አይነት እንቅስቃሴዎችን በማድረግ የግል ጤንነቱን መጠበቅ ይችላል ማለት ነው። ማንም ሰው ቢሆን ራሱን ማለት ነው። ስለዚህ መሮጥ የሚለው መራመድ የሚለው ተቃራኒ ቃል ነው። ይሄም እንግዲህ በተለያዩ አውዶች ስናየው ምንድን ነው? ፈጠን ብሎ እንግዲህ እግሮቹን ተራ በተራ እያነሱ እየጣሉ እያነሱ እየጣሉ ማለት መሬት ላይ ተራ በተራ በጣም በፍጥነት ማለት ነው። አንድ ጊዜ ቀኝ እግራችንን አንድ ጊዜ ግራ እግራችንን በረጅም ርቀት እየተራመድን በፍጥነት ማለት ነው እግራችንን እያነሳን እየጣልን ረጅም ርቀትን በአጭር ጊዜ ውስጥ የምንሸፍንበት የእንቅስቃሴ አይነት ነው ማለት ነው። ስለዚህ በተዘዋዋሪም አንድም ቶሎ እንድንደርስ ያደርገናል ሁለትም ስፖርታዊ እንቅስቃሴ እንድንሰራ እያደረግን ነው። ሶስትም ደግሞ ይሄንን በማድረጋችን እንግዲህ ከተለያዩ በሽታ አምጪ ተህዋሲያን በቀላሉ እንዳንጎዳ እንግዲህ ለተለያዩ የሰውነት ክፍሎቻችን። ምንድን ነው ቅድመ ጥንቃቄ እየሰጠናቸው ማለትም እንግዲህ በዚህ ልክ አዌርነስ እየሰጠናቸው ነው ማለት ነው። ስለዚህ እንዴው በዚህ አጋጣሚ ሁላችንም ብንሆን ማለት ነው። በተለይ እንግዲህ ይሄ በተለይ ስፖርታዊ እንቅስቃሴ ባለመስራት የሚመጡ የተለያዩ በሽታዎች አሉ ዝም ብሎ የፋት ጥርቅም ሰውነታችን ዝም ብሎ ምንድን ነው ሆዳችን እዚያ ነፍሰ ጡር መስሎ የሚገፋ አይነት ሰው አለ እንደዚህ አይነት ሰዎች እንግዲህ የተለያዩ የአካል ብቃቶችን እየሰራችሁ ይህንን አላስፈላጊ የሆነውን ቦርጭ ማለት ነው። በቀላሉ ስፖርት በመስራት ይህንን የተጠራቀመ ስብ አቃጥሎ በማጥፋት የተስተካከለና ጤናማ አቋም እንዲኖረን እንግዲህ በዚህ አጋጣሚ ጠንክር ያለ መልእክት አስተላልፋለሁ ማለት ነው። ምናልባትም እንግዲህ ይህንን አውዲዮ የሚከታተሉ በእንዲህ አይነት ችግር ውስጥ ያሉ ሰዎች ይህንን አውዲዮ ሰምተው ምናልባትም እንግዲህ የተለያዩ ስፖርታዊ እንቅስቃሴዎችን በማድረግ የግል ጤንነታቸውን የሚያስጠብቁበት ሁኔታ ይፈጠራል ብዬ እኔ በግሌ እንግዲህ አምናለሁ ማለት ነው። ስለዚህ በዋናነት ምንድነው መሮጥ ስንል የመራመድ ተቃራኒ ሀሳብ የሆነ ነገር ግን መሮጥ ስንል ፍጥነት በጣም ፍጥነት በተሞላበት ሁኔታ አንድ ጊዜ ቀኝ እግራችንን አንድ ጊዜ ግራ እግራችንን ተራ በተራ መሬት ላይ እየረገጥን እንደገና እያነሳን በፍጥነት በረዥም ርቀት እግራችንን እየወረወርን የምንቀሳቀስበት ስፖርታዊ እንቅስቃሴ

እሽ አመሰግናለሁ። እንግዲህ አሁንም እንደተለመደው ወይም እንደሚታወቀው ወደ ማብራሪያው ከመሄዴ በፊት ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው ይህንንም እንግዲህ ቃለመጠይቁን በድምጽ አሰምቼ ማንበቡ ዋናው አላማው ወይም ጥቅሙ ማለት ነው። ይህንን አውዲዮ ለሚከታተል ሰው በቀላሉ በምን ርዕሰ ጉዳይ ላይ ነው እየተነተነ ወይም ማብራሪያ እየሰጠ ያለ የሚለውን ጥያቄ። በቀላሉ እንዲፈተውና ትንታኔውን በቀላሉ መረዳት እንዲችል ማድረግ ስለሆነ እንግዲህ በቅድሚያ ቃለ መጠይቁና አነባለሁ ማለት ነው። ኢንተርኔት ይላል እንግዲህ ኢንተርኔት ኢንተርኔት ምንድነው? ኢንተርኔት ለምን ያገለግላል? ኢንተርኔት ማነው የሚጠቀመው? ኢንተርኔት እንዴት የምንጠቀመው የሚሉትን እና ሌሎቹንም እንግዲህ የኢንተርኔት ዋና ዋና ዋና ጥቅሞች የሚባሉትን። በዚች አጭር በሆነች ደቂቃ ውስጥ የራሴን ትንታኔ በማቅረብ ሀሳቤን የሚጨርስ የምጨርስ ይሆናል ማለት ነው። አሁን ወደ ትንታኔው እንግዲህ እንደሚታወቀው ኢንተርኔት ማለት በመላው አለም የሚገኙ በብዙ ሚሊየን የሚቆጠሩ ኮምፒውተር መረቦችን እንደዚሁም የግል መሳሪያዎችን ማለትም እንደ ኮምፒውተር ስልክ እና ሰርቨሮች ማለት ነው። በአንድ ላይ እነዚህን ነገሮች በአንድ ላይ በማገናኘት መረጃ እንዲለዋወጡ አንደኛው ከሌላኛው ጋራ መረጃ እንዲጋራ ወይም እንዲለዋወጡ የሚያደርግ ግዙፍ አለም አቀፋዊ የኮምፒውተር ኔትወርክ ማለት ነው። እንግዲህ ኢንተርኔት ስንል በቃ ግዙፍ የሆነ አለም አቀፋዊ የኮምፒውተር ኔትወርክ። ምን ምን በማድረግ ኮምፒውተሮች ስልኮች ወይም ደግሞ ሰርቨሮች ግንኙነት እነዚህን በማገናኘት እንግዲህ ሰዎቹ ማለት ነው። የተለያዩ መረጃዎችን በአጭር ጊዜ ውስጥ እንደዚህ በመለው አለም ላይ መረጃን እንዲቀያየሩ ወይም እንዲለዋወጡ ማድረግ የሚያስችል የኮምፒውተር ኔትወርክ ነው ማለት ነው። ስለዚህ ይህም መረጃን በፍጥነት ለማግኘት ለማጋራት እና እንደዚሁም ደግሞ ለማግኘት የሚያገለግል የቴክኖሎጂ መሰረተ ልማት ነው ማለት ነው። በሌላ አገላለጽ ስለዚህ ኢንተርኔት ስንል ልክ በዚህ ልክ መጠቀም አለብን ለምሳሌ አሁን እኔ እንግዲህ ኢንተርኔትን ተጠቅሜ የፈለኩትን ነገር በአጭር ጊዜ ውስጥ ማለት ነው። ጥያቄውን በመጠየቅ እና ፈልግልኝ ብዬ በማዘዝ ኮምፒውተሬን ማለት ነው። በቀጥታ እንግዲህ ከሰርቨሩ ጋራ በሀገሪቱ ካለው ሰርቨር ጋራ የኔን ጥያቄ ያገናኝና በቀጥታም መልሱን ያመጣና ዘጭ ያደርግልኛል ወይም ደግሞ መልሱን ዲስፕሌይ ያደርግልኛል ማለት ነው። የዛኔ እንግዲህ እኔ በቀላሉ በአጭር ጊዜ ውስጥ በቃ ስለምንፈልገው አይነት መረጃ ስለምንፈልገው አይነት እያንዳንዱን ስለምንፈልግ የምፈልጋቸውን ነገሮች ማለት ነው። ስለ ማንነቱ ስለ ምንነቱ ስለ አሰራሩ ሊሆን ይችላል ወይም ደግሞ ስለ አመጣጥ ታሪካዊ አመጣጡ ሊሆን ይችላል ብቻ። ለየትኛውም አይነት ባህሪው እንግዲህ ኢንተርኔትን ተጠቅሜ ነገሮችን በቀላሉ መረዳት ማንበብ መገንዘብ እችላለሁ ማለት ነው። ስለዚህ ኢንተርኔት እጅግ በጣም ሲበዛ ዘርፈ ብዙ ጠቀሜታ ነው ያለው ማለት ነው። እንግዲህ ኢንተርኔት እንዴት እንደሚሰራና ምን እንደሚያካትት ተጨማሪ የዝርዝር የሚቀጥሉትን መግለጽ እችላለሁ ማለት ነው። ለምሳሌ እንግዲህ የኢንተርኔት ዋናው ተግባሩ በአለም ዙሪያ ካሉ ሰዎች ጋር መረጃዎች ጋር እንደዚሁም በአለም ዙሪያ ካሉ ሰዎች እና መረጃዎች ጋር መገናኘት ጥናት ማድረግ ዜና ማግኘት። እንደዚሁም የመስመር ላይ ግብይት ለምሳሌ ኦንላይን እንግዲህ ቢዝነስ የሚባል አለ። እሱን የኦንላይን ማለትም የመስመር ላይ የገበያ ግብይትን ለማድረግም የሚያስችል እጅግ በጣም ግዙፍ የሆነ አለም አቀፋዊ የኮምፒውተር ኔትወርክ ነው ማለት ነው። እንግዲህ ዋና ተግባሩ ኢንተርኔት ስንል በዚህ ልክ ነው የምንረዳው ማለት ነው። እና ሁላችንም ብንሆን እንግዲህ ይህንን አለም አቀፋዊ ግዙፍ የሆነ የኮምፒውተር ኔትወክ በመጠቀም። ስራችንን የተቀላጠፈ በአጭር ጊዜ ውስጥ የትኛውም አለም ላይ ሄደና የምንፈልገውን ነገር ማግኘት እንደዚሁም መመራመር ማጥናት የሚያስችለን ስለሆነ በዚህ ልክ የኢንተርኔትን ጥቅም በመረዳት ሁላችንም ቢሆን ማለት ነው። አቅማችን በፈቀደ መልኩ ኮምፒውተር ተጠቅመን ሊሆን ይችላል ወይም ስልክ በመጠቀም ሊሆን ይችላል አሊያም ደግሞ ዴስክቶፕ በመጠቀም ሊሆን ይችላል። እንግዲህ ሁላችንም የኢንተርኔት ተጠቃሚዎች እንሁን ምክንያቱም ዘመኑ የቴክኖሎጂ ነውና። ቴክኖሎጂ ሲባል እንግዲህ ኢንተርኔት በዋናነት እሱ የፊት ቀዳሚ ሆኖ የሚገለጽ ሀሳብ ስለሆነ። የኢንተርኔት ተጠቃሚዎች እንሁን የሚል ጠቅለል ያለ ሀሳብ አለኝ። ለማንኛውም እንግዲህ የተሰጠኝ ደቂቃም ማስጠንቀቂያ እያሳየኝ ነው። ትልታኔን በዚህ ርዕስ ላይ ያለኝን ማብራሪያ በዚህ ልጨርስና ዳግም በተለያዩ ርዕሰ ጉዳዮች ተመልሼ እስከምመጣ ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ ማለት ነው። አመሰግናለሁ ታንኪው።

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው ወደ ማብራሪያው ከመሄዴ በፊት የተጠየቁትን ቃለመጠይቅ በድምጽ አሰምቼ አነባለሁ ማለት ነው። ይህም እንግዲህ በዋናነት ዋና አገልግሎቱ ወይም ጠቀሜታው። ይህንን የመልስ ትንታኔ ለሚያዳምጥ አካል ማለት ነው ወይም ለሚያዳምጥ ሰው። ስለ ምን ትንታኔ እየሰጠሁ እንደሆነ በቀላሉ ሀሳቡን። በቃ በቀላሉ የምናገረውን ሀሳብ ማለት ነው መረዳት እንዲችል ለማስቻል ስለሆነ። አሁን ጥያቄውን ቀድሜ አነባለሁ ማለት ነው። ጥያቄው ምንድነው? የሚለው እወድሃለሁ ይላል ዋው ደስ ይላል እኔም እወድሃለሁ ልበል እንጂ በዚህ አጋጣሚ ምክንያቱም። እወድሃለሁ ማለት እንግዲህ ቃሉን ስናየው ዝም ብለን ምን ማለት ነው ማለት ነው። ለአንድ ሰው ጥልቅ ፍቅር አክብሮት እንክብካቤና ታማኝነትን መግለጽ ማለት ነው። ስለዚህ እንግዲህ አንድ ሰው በጥልቅ የሚወደኝ የሚያፈቅረኝ ወይም ደግሞ የሚያከብረኝ። አልያም ደግሞ የተለየ እንክብካቤ የሚያደርግልኝና ለኔ ታማኝ ታማኝነቱን የሚገልጽልኝ ሰው። እኔም በዚሁ ልክ ደግሞ ለዚያ ሰው ማለት ነው እንዲሁ በጥልቅ። ጥልቅ ገብቼ የማፈቅረው እንደዚሁም ደግሞ የማከብረው የተለያዩ እንግዲህ እንክብካቤ የማደርግለት ማለትም በቃ እሱ ምንም እንዲሆንብኝ የማልፈልገው አይነት ሰው። ወይም ደግሞ ለሱ እጅግ በጣም ሲበዛ ታማኝ መሆኔን በዚሁ መልክ። እወድሃለሁ በማለት ልገልጽለት እችላለሁ ማለት ነው። ስለዚህ ይህ አገላለጽ በተለይ ለሚወዱት ሰው ያለንን ስሜት ወይም ደግሞ የምናደርግለትን መስዋዕትነት። እና ከእርሱ ጋር መሆን ያለንን ደስታ ለመግለጽ የምንጠቀምበት ጥልቅ የሆነ ስሜት ነው ማለት ነው። ያ ማለት ምንድነው? ጥልቅ ስሜት ስንል አንድም በፍቅር ሊሆን ይችላል። ሁለቱም ደግሞ እሱን እንዴት አድርገን እንደምንወደው ወይም እንደምናፈቅረው ወይም ደግሞ እንዴት አድርገን እንደምናከብረው። ወይም ደግሞ ለሱ ያለንን ታማኝነት እንግዲህ። በቃ ጥልቅ በሆነ ስሜት ይኸው መግለጽ መቻል ማለት ነው። ያ ማለት ዝም ብሎ እወድሃለሁ ሳይሆን የአፍ ሳይሆን የልብ ይባላል። ምንድነው እንዲያውም አንዳንዴ ምን ይባላል? በአፉ የሸነገለኝንና ከልቡ የወደደኝን እኔ አውቀዋለሁ ይላል። እንግዲህ አንዳንድ ሰዎች ያ ማለት ምንድነው? በአፍ በአፍ ዝም ብሎ እወድሃለሁ ቢል። ነገሩ አይመስልም ምክንያቱም። እንግዲህ ግንባሩ ላይ እና አይኑ ላይ በተለይ አይኖቹ ላይ። የሰውን ውስጣዊ ስሜቱን አይኑ ላይ በቀጥታ አይኑን አይቶ ወይም ደግሞ መልኩን። የፊቱን ገጽታውን በማየት። መረዳት ይቻላልና እንግዲህ ከልብ ለሚወዱት ሰው። እንግዲህ ቃላት ያጥራል ብቻ እንዴት አድርጎ መግለጽ እንደሚቻል እና። ልክ በዚያ ስሜት ውስጥ ያለን ሰው ነው እንግዲህ። በዚህ መልክ እወድሃለሁ ብለን የምንገልጽለት ማለት ነው። ያ ማለት በጣም ጥልቅ እንደምናፈቅረው እንደምናከብረው እንደዚሁም ደግሞ እሱ ደግሞ ምንም ይሁን ምን እንዲሆንብን አንፈልግም። ማለትም ምንም ነገር እንዲደርስበት አንፈልግም ማለት ነው ያ ማለት። ለሱ ደግሞ እጅግ በጣም ሲበዛ በታማኝነት እንግዲህ የሚስጥር ጠባቂ ሁነን እንደዚሁም ደግሞ በታማኝነት እንግዲህ። ያለን ሁሉ ለመስራት ለመተግበር ወይም ለመፈጸም ወደኋላ የማንል። በቃ ቅን የሆን ታማኝ ታማኝ እንሆነዋለን ማለት ነው። እንግዲህ እወድሃለሁ ሲል። በዚህ ልክ ነው እንግዲህ ያለው ግንኙነት ማለት ነው። እና እወድሃለሁ ብዙ ጊዜ እንግዲህ ምንድነው? ሴቶች ወንዶችን በተለይ በፍቅር የተሳሰቡ ሰዎች ከሆኑ ምንድነው? እወድሃለሁ አፈቅርሃለሁ ማለት ምን ያክል በጥልቀት ላንተ ያለኝ ስሜት ልዩ እንደሆነ ለመግለጽ። እንደዚሁም ደግሞ ምን ያክል አንተ። በቃ መሽቶ ማነው መሽቶ እስኪነጋ ድረስ ምን ያክል። እንደምጨነቅልህ በቃ። ተተያየን መልሰን እስከምንገናኝ ድረስ ምን ያክል። እንደምጨነቅ በቃ። የሚለውንና ጥልቅ የሆነ የስሜት። ስሜታዊ የሆነ የፍቅር። ሀሳብን የሚያንፀባርቅ ሀሳብ ነው ማለት ነው። እንግዲህ እወድሃለሁ የሚለው ቃል። በተለይ እንግዲህ በተለይ ሴቶቹ ማለት ነው ሴቶቹም ሊሆን ይችላሉ ወንዶቹም ዞሮ። ወንዶች ወይም ሴቶች ሊሆኑ ይችላሉ እወድሃለሁ አሉ ማለት እጅግ በጣም የተለየ ስሜት ካንተጋ አድሮብኛል። ማለት ነው ያ ማለት። ስላንተ ምንነት ስላንተ። በቃ። የእለት ተእለት እንቅስቃሴ ስጨነቅ ሳስብ። በቃ ሳሰላስል ነው የምውለው የማድረው የኔን ማንነት ትቼ። ስላንተ ማንነት ብቻ ጊዜዬን መስዋዕት አድርጌ። የምኖር ሰው ነኝ ለማለት ነው። እንግዲህ እወድሃለሁ የሚለውን ቃል እንዲሁ ዝም ብለን በጥሬ ትርጉሙ ስንመለከተው ማለት ነው። እና። ምናልባትም እንግዲህ ለምንወዳቸው ከልብ ለምናፈቅራቸው ወይም ደግሞ። እንደው ሙሉ ስሜታችንን ለምንገልጽላቸው ሰዎች ምንድን ማለት እንችላለን ማለት ነው። እወድሃለሁ በማለት ምን ያክል እነሱ ላይ ያለንን እንግዲህ እምነትና ጥልቅ የሆነ። የስሜት ሀሳብ። በዚህ ልክ ይህንን ቃል በመግለጽ ይኸው ስሜታችንን ማንፀባረቅ እንችላለን ማለት ነው። እንግዲህ ለማንኛውም ደቂቃ እያለቀብኝ ስለሆነ። በዚህ ጉዳይ ላይ ያለኝ

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደቀድሞ እንደተለመደው በመጀመሪያ ደረጃ ወደ ትንታኔው ከመሄድ በፊት ቃለመጠይቁን በድምጽ አሰምቼ አነባለሁ ቃለመጠይቁ ጋር። እንኳን ደስ ያለህ ይላል እኔ የዛሬ ብቻ የዛሬው ቀን ልዩ ነው በጣም ልዩ ልዩ የሆኑ ጥያቄዎች ናቸው የሚደርሱኝ። እነዚህንም እንግዲህ ደስ ደስ የሚሉ ጥያቄዎችን እንግዲህ እኔም በደስታ ስሜት ሆኜ የቃል ማለትም የመልስ ትንታኔ እሰጣለሁ ማለት ነው። አሁን ወደ ቃሉ ትንታኔ ወይም ደግሞ ወደ ሀረጉ ይሄ እንኳን ደስ አለህ የሚለው ሀረግ ነው ወይም አረፍተ ነገር መሆን ይችላል። ዝሮ በዚህ ላይ ያለኝን አጠቃላይ ትንታኔ ወይም ማብራሪያ እንግዲህ መስጠት እፈልጋለሁ ማለት ነው። ስለዚህ እንኳን ደስ አለህ እንኳን ደስ አለሽ እንኳን ደስ አላችሁ እየተባለ እንግዲህ ብዙ ጊዜ ሰዎችን መልካም ምኞታቸውን እንግዲህ ለሰዎች ሲገልጹ ይሰማል ያ ማለት ምን ማለት ነው? እንደው በእንግሊዝኛው ኮንግራጁሌሽን የሚለውን ትርጉም ይዞ ይመጣል ዞሮ ዞሮ እንኳን ደስ አለህ ወይም እንኳን ደስ አለሽ ስንል ምን ማለት ነው? ለአንድ ሰው መልካም አጋጣሚ ወይም ደግሞ ስኬት ወይም ደግሞ ደስ የሚል አጋጣሚ ሲገጥመው የምናቀርበው የደስታ መግለጫ ነው። ያ ማለት እንግዲህ ሰውየው ምናልባትም እንግዲህ ከብዙ ውጣ ውረድ ከብዙ ችግር ከብዙ በቃ የህይወት ስቃይ በኋላ ምናልባት እንግዲህ ይሄ ሰው የሆነ ስኬት ላይ ደርሶ ሊሆን ይችላል። ለምሳሌ እንግዲህ በትምህርት መመረቅ ማለት እንግዲህ አስቡት ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ ድረስ ቢያንስ ለአሥራ አራት አመት ድረስ ለአሥራ አራት አመት ያክል ማለት ነው። በተለያዩ ትምህርቶች በትምህርት አእምሮውን ሲያጨናንቅ የኖረ ሰው ይህንን ሁሉ የተለያየ የትምህርት አይነቶችን እንግዲህ በተሻለ ውጤት እየተመረቀ እየተማረ እያለፈ ውጤት እየተመዘነ እያለፈ ይሄድና መጨረሻ ላይ እንግዲህ ምንድነው ይሄ ሰው በዚህ የትምህርት መስክ ብቁ ነው ብሎ? ዩኒቨርሲቲው ወይም እንግዲህ ኮሌጅ ሊሆን ይችላል። የምስክር ወረቀት ወይም ደግሞ የማረጋገጫ ወረቀት ወይም ደግሞ የምስክር ወረቀት ይሰጠዋል። ስለዚህ ያ ወረቀት እንግዲህ በዚያ እሱ በተሰማራበት የስራ መስክ ብቁ መሆኑንና በዚህ የስራ መስክ ገብቶ ስራ ቢሰራ ውጤታማ የሚሆን መሆኑን የሚያመላክት የመረጋገጫ ምልክት ወይም ደግሞ የምስክር ወረቀት ነው ማለት ነው። ስለዚህ ይሄን ወረቀት ይሄ ልጅ በሚያገኝበት ሰዓት እንኳን ደስ ያለህ ይባላል ማለት ነው። ያ ማለት ምን ማለት ነው? እንግዲህ ውጣ ውረር ከብዙ አመታት የትምህርት ቆይታ በኋላ ዛሬ በስኬት ስኬታማ በሆነ መልኩ ተመርቀህ የምስክር የትምህርትህን የምስክር ወረቀት በእጅህ ጨብጠሃል። የማለት ለዚህ መመረቂያ ለዚህ መመረቅ ብዙ ወጣ ውረዶችን ብዙ መከራዎችን ብዙ ስቃዮችን አይተህ ነው እዚህ የደረስከው እና ዛሬ ግን ደስ የሚል ያንተ ቀን ነውና እንኳን እንኳን ደስ አለህ ይባላል ማለት ነው። ስለዚህ እንግዲህ እንኳን ደስ አለህ የተባለው ሰውዬ ደግሞ እንግዲህ እዚሁ ጎን ለጎን ምን ብሎ ይመልሳል ማለት ነው። እንዲሁ እንኳን አብሮ ደስ አለን በማለት ደግሞ የእሱን የደስታ ስሜት አብሮ እንግዲህ ይህንን መልካም መልካም ስሜቱን ለገለጸለት አካል መልካም የሆነ ምኞቱን ይመልስለታል ማለት ነው። ስለዚህ ምንድነው? ይሄ ሰው እንግዲህ አንድም በትምህርት ሊሆን ይችላል ወይም ደግሞ ለምሳሌ ሎተሪ ደርሶትም ሊሆን ይችላል። ስለዚህ ሎተሪ የደረሰውን ሰው ለምሳሌ እንኳን ደስ አለህ ይባላል ያ ማለት እንግዲህ አሁን ሎተሪ መድረስ ማለት እጅግ በጣም ፕሮባቢሊቲውን ወይም ስታስቲክሱን ስናየው የመድረስ እድሉ እጅግ እጅግ በጣም ጠባብ ነው። አንድ ሰው ሎተሪ የማግኘት እድሉ ማለት ነው። ነገር ግን ተሳክቶለት እንግዲህ ይሄ ስኬት ላይ ደረሰ እንግዲህ ለሱ ብሎ ደረሰው ስለዚህ ስለደረሰው የዚያ የሎተሪ ባለቤት በመሆኑ ሰዎች እንግዲህ ይሄንን ሰው ሲያገኙት ማለት ነው እንኳን ደስ ያለህ ይሉታል። ያ ማለት እንኳን እንግዲህ ተሳካለህ እንኳን ነገሮቹ ተመቹልህ ተመቻቹልህ እንኳን የነገሩ የዚህ የሽልማቱ ባለቤት የሎተሪው ባለቤት ለመሆን በቃህ እንኳንም ለዚህ አበቃህ እያሉት ነው። መልካም ምኞታቸውን እየገለፁለት ነው ማለት ነው። ስለዚህ ምንድነው ይህ ሀረግ ያለው ደስታ ለመጋራት ወይም ደግሞ የወጠነው እንዲሳካለትና ህልሙ እውን እንዲሆንለት እንዲሁም ደግሞ ለተፈጠረው በጎ ነገር አብሮ ደስተኛ መሆንን ይገልጻል። ማለት የእሱ ደስ ማለቱ ይሄ እንኳን ደስ አለህ የሚለው ሰውዬም አብሮት ደስ ያለው መሆኑን በዚህ ልክ እንግዲህ ያንፀባርቅለታል ማለት ነው። ስለዚህ ብዙ ጊዜ እንግዲህ ስኬት ላይ ከብዙ ውጣ ውረድ ከብዙ ችግር ከብዙ መከራ በኋላ ትልቅ ስኬት ላይ ሰዎች ሲደርሱ እንኳን ደስ አላችሁ እንኳን ደስ አለህ እንኳን ደስ አለሽ በማለት እንግዲህ የተለየ አክብሮት የምንሰጣቸው መሆኑን በዚህ አጋጣሚ ያው እኔም መግለጽ እፈልጋለሁ ማለት ነው። እነዚህ ሰዎችም እውነትም እንኳን ደስ አላቹሁ ሊባሉ ይገባሉ የሚል

እሺ አመሰግናለሁ እንግዲህ አሁንም ቢሆን ማለት ነው የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ። በቀላሉ ይህንን አውዲዮ ለሚከታተል ወይም ለሚያዳምጥ ሰው ሀሳቡ ግልጽ እንዲሆንለት በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቶ ማንበብ ያው ግድ ይላል እና። ቃለ መጠይቁን በስም በንባብ አሰምቼ ይኸው በድምጽ አሰምቼ አነባለሁ ማለት ነው። ወደ ካለ መጠይቁ። ምግብ ቤት ይላል። ምግብ ቤዬት እንግዲህ ምግብ ቤዬት የሚለው ቃል በራሱ። በአማርኛ ቋንቋ ሰዋሰዋዊ አወቃቀሩ ስም ነው መሆን የሚችል ዙሮ ምግብ ቤት ማለት ምን ማለት ነው። ምግብ ቤት ላይስ ምን ምን ነገሮች ይገኛሉ? የሚሉትን እና ሌሎቹንም ጥያቄዎች እንግዲህ በዚህ በተሰጠችኝ አጭር ደቂቃ ውስጥ ማብራሪያ ወይም ትንታኔ የምሰጥ ይሆናል ማለት ነው። ወደ ትንታኔው እንግዲህ ምግብ ቤት ሲል ምንድነው? በመጀመሪያ ደረጃ የምንረዳው ነገር። የተለያዩ ምግቦች እንግዲህ በአካባቢው የተለመዱ ምግቦች ማለት ነው። ምናልባትም እንግዲህ ከምግብ ቤት ምግብ ቤት የሚዘጋጀው ምግብ እንግዲህ ሊለያይ ይችላል። ያ ማለት ምን ማለት ነው? ለምሳሌ ኢትዮጵያ ዉስጥ ኢትዮጵያዊያ ውስጥ ያሉ ምግብ ቤቶች የሚያዘጋጁት ምግቦች እንግዲህ አውሮፓ ውስጥ ያሉ ምግብ ቤቶች ከሚያዘጋጁት ምግብ ይለያል። ማለትም ምግብ ቤቶች እንግዲህ ምግብን ሲያዘጋጁ በአካባቢው ባለው እንግዲህ ንብረት ወይም ደግሞ ካአከባቢው ባለው በሚበላ ነገር ላይ ይኸው መሰረት የጣለ ስለሆነ ማለት ነው። ምክንያቱም። ጥሬ እቃው ከየትም ስለማይመጣ ከአካባቢ ስለሆነ የግድ ያንን የአካባቢ ሀብት ተጠቅሞ ነው እንግዲህ ምግብ የሚያዘጋጁት ማለት ነው። እና ለምሳሌ አሁን እንግዲህ እኛ ኢትዮጵያ ውስጥ በተለይ ጤፍ አንደኛ ምርታችን ነው። ስለዚህ ኢትዮጵያ ውስጥ ደግሞ ጤፍ አንደኛ ምርት ከሆነ። እንጀራ ለመጋገር እንግዲህ ዋና እንግዲህ ግብአት የሚሆነው እህል ማለት ነው። ጤፍ ይሆናል ማለት ነው። ምናልባትም እንግዲህ አውሮፓ ውስጥ ጤፍ የሚባለው እህል ላይታወቅ ይችላል። ስለዚህ የጤፍ እንጀራ አውሮፓ ውስጥ ባሉ ምግብ ቤቶች ሄዶ ቢጠየቅ አይገኝም ማለት ነው። ስለዚህ ምግብ ሁሌም ቢሆን ሲዘጋጅ በአካባቢው ባለ እንግዲህ እህል ላይ ተመስርቶ ማለት ለምግብነት ከሚያገለግሉ እህሎች ላይ መሰረት የጣለ ይሆናል ማለት ነው። እና እንግዲህ ምግብ ቤት ስንል ምን ማለት ነው? ድርጅት ነው ወይም ተቋም ሊሆን ይችላል የመንግስት ወይም የግለሰብ ተቋም ሊሆን ይችላል። ያ ተቋም ግን ምንድነው? ምግብ በየአይነቱ በተለያየ አይነት መልኩ ምግብ ይዘጋጃል። ያ ምግብ ደግሞ እንግዲህ እቤታቸው ምግብ መብላት የማይችሉ ማለትም አንድም በጉዞ ላይ ያሉ ሰዎች ሊሆኑ ይችላሉ ሁለቱም እቤታቸው መድረስ የማይችሉ ሰዎች ሊሆኑ ይችላሉ ወይም ደግሞ እንግዲህ በተለያየ ሁኔታ ብቻ እቤት ሄደው ምግብ መመገብ ያልቻሉ ሰዎች። በገንዘብ ከፍለው እንግዲህ ምግብ የሚጠቀሙበት ወይም ደግሞ ለገበያ የምግብ አገልግሎት የሚሰጥ ተቋም ነው ማለት ነው። የምግብ ለሰዎች ምግብ ማቅረብ የሚችል የምግብ አገልግሎት የሚሰጥ ተቋም ነው ማለት ነው። እንግዲህ ምግብ ቤት ስንል ስለዚህ። ምግብ ቤት እንግዲህ የተለያዩ ባለሙያዎችን ይቀጥራል ምግብ አስተናጋጅ ምግብ ማነው? ሰዎችን ተላላኪ እንደዚሁም ደግሞ እንግዲህ ወጠ ሰሪ እንጀራ ሰሪ እያለ ብዙ የተለያዩ ባለሙያዎችን ወይም ደግሞ ምግቡን ለማዘጋጀት የሚያስፈልጉ ሰዎችን በመቅጠር እዚያ ምግብ ቤት ላይ ማለት ነው። እንደአስፈላጊነቱ ስራውን የተፋጠነና የተሳለሰ ለማድረግ በዚህ ልክ እንግዲህ አክቲቭ ሆኖ ለንግድ የሚሰራ ተቋም ነው ማለት ነው። እንጀራን ምግብን በመሸጥ ለንግድ የሚሰራ ተቋም ነው ማለት ነው። ምግብ ቤት ስንል። ስለዚህ ምግብ ቤት እንግዲህ ምናልባትም ምግብ ስንል አንድም የሚበላን ነገር ነው ሁለትም የሚጠጣን ነገር ሁለቱንም በተመሳሳይ ጊዜ አካቶ ይዞ ለንግድ አገልግሎት የቆመ ተቋም ነው ማለት ነው። ስለዚህ መጠጥ ስንል። ምናልባትም ባህላዊ መጠጦች ይኖራሉ ዘመናዊ መጠጦች ይኖራሉ የአልኮል መጠጦችም ሊኖሩ ይችላሉ። ዞሮ እንግዲህ እንደ አስፈላጊነቱ እንደ ሰው ፍላጎት ምግብም ይሁን መጠጥ አቅርቦት ለንግድ አገልግሎት የሚውል ምግብ የሚሸጥበት ተቋም ነው ማለት ነው። እንግዲህ ምግብ ቤት ስንል። እና ምግብ ቤትን በዚህ ልክ መረዳት አለብን። ስለዚህ። እዚህ ምግብ ቤት ላይ ማለት ነው የተለያየ ሙያ ያላቸው ሰዎች ገብተው እንደሚሰሩና እነዚህም ሰዎች ግን ምናልባት እንግዲህ ከ አስተናጋጅ አለ አስተናጋጅ ማለት ምንድነው? በመጀመሪያ ደረጃ የደንበኛውን ትእዛዝ ተቀብሎ ወደ ምግብ ወደሚዘጋጅ የሚያዘጋጀው አካል ዘንድ ይሄድና እንደ አይነት ምግብ በዚህ መጠን በዚህ አይነት አዘጋጅልኝ ብላ መልእክት ታስተላልፋለች። ያ ምግብ ተዘጋጅቶ እንዳለቀ ደግሞ ቀጥታ ወደ ተጠቃሚው አካል በመውሰድ ይሄ ተጠቃሚው አካል ያንን ምግብ እንዲጠቀም ይህንን አገልግሎት የሚሰጥ ሰራተኛ አካል ማለት ነው። እና ምግብ ሲባል ብዙ ጊዜ ብዙ አይነት ነገሮች እንግዲህ የሚሰጥበት ድርጅት ወይም ተቋም እንደሆነ። በዚህ መልኩ

እሺ አመሰግናለሁ በጣም ነው ደስ የሚለው እኔ እንደው ዛሬ በተለየ ሁኔታ የሚቀርቡልኝ ጥያቄዎች ሁሉ እጅግ በጣም ደስ የሚሉና በተለይ በቃ የደስታ ስሜት ፊቴ ላይም እንዲሁ በአጠቃላይ እይታዬ ላይ እየፈጠሩ ያሉ ቃላት ናቸው እየተጠየቁት ያለሁትኝ ስለዚህ እነዚህ ቃላት ላይም እንግዲህ የምሰጠው ትንታኔ እንግዲህ በቻልኩት መጠን እጅግ በጣም ደስ የሚሉ ሀሳቦችን ነው የማነሳ ማለት ነው። አሁንም የተጠየቅኩት ጥያቄ ምንድነው? የሚለው እድል ይስጥልኝ ይላል አመሰግናለሁ አብሮ እድል ይስጥልኝ እኔም እድል ይስጥልኝ ብያለሁኝ በዚህ አጋጣሚ ስለዚህ እድል ይስጥልኝ እንግዲህ በቋንቋችን ማለት ነው በአማርኛ ቋንቋ። እድል ይስጥልኝ እጅግ በጣም ትልቅ ቃል ነው ማለትም ዝም ብሎ ለማንም ለተራ ሰው የሚናገር አይደለም። ወይም ደግሞ ወይም ደግሞ ዝም ብሎ በዘፈቀደ የሚገለጽ አገላለጽ አይደለም። እድል ይስጥልኝ እጅግ በጣም ጠንካራና እጅግ በጣም ጥልቅ የሆነ ስሜትን የሚገልጽ ቃል ነው። ያ ማለት ምን ማለት ነው? እድል ይስጥልኝ ማለት እንግዲህ ብዙ ጊዜ ምንድነው ታላላቅ አባቶች ናቸው? ይሄንን ቃል የሚጠቀሙት በምን ጊዜ ምን ሲደረግላቸው? ወይም ደግሞ ትርጉሙስ ምን ማለት ነው? የሚለውን እንደው በዚች በአጭር ደቂቃ ውስጥ ያው ትንትን አድርጌ ለማስረዳት እሞክራለሁ እንደው በአጭሩ ማለት ነው። እድል ይስጥልኝ ሲባል በአጭሩ ምን ማለት ነው? አምላክ ማለትም እንግዲህ እንደየእምነቱ እንግዲህ የራሱ የሆነ የአምልኮ የሚያመልከው አምላክ ይኖረዋል ሰው ማለት ነው። ስለዚህ አምላክ ወይም ፈጣሪ መልካም አጋጣሚን ስኬትን እድገትን ወይም የተሻለ ነገርን እንዲያድልህ ወይም እንዲያድልሽ ማለት ነው። የሚደረግ የባህል የሃይማኖት ስነ ስርዓት ያለው የምርቃት ወይም ደግሞ የመልካም ምኞት መገለጫ ወይም ደግሞ የመልካም መልካም ምኞታችንን የምንገልጽበት አባባል ነው ማለት ነው። ወይም ደግሞ ምርቃት ነው ማለት ነው ስለዚህ ይህ አገላለጽ ደግሞ በተለይም በምስጋና ወቅት ማለት ነው ለተደረገልን ጥቃቅን ወይም ደግሞ ትልቅ በጎ ተግባር ተመልካቹን ለመመረቅ ወይም የምንጠቀምበት ቃል ነው ማለት ነው። እና ብዙ ጊዜ አሁን ለምሳሌ እንደው አባቶች እንግዲህ በአቅም ደካማ የሆኑ አባቶች አሉ። እነሱ የሆነ ስራ እየሰሩ ልናገኛቸው እንችላለን እና እነዚህ ይሄን ስራ ደግሞ ለመስራት እጅግ በጣም አቅም አንሷቸው ልናገኛቸው እንችላለን። ከዚያ እኛ ወጣቶች ደግሞ አቅም ጉልበቱ ጥንካሬው ስላለን አባ ይስጡኝ ብለነ እንግዲህ የሚሰሩትን ስራ እኛ እንቀበልና ያንን ስራ እንግዲህ አጭር በሆነ ጊዜ ውስጥ በጣም በተሰላጠነና በቃ ቀልጠፍ ባለ ሁኔታ ያንን ስራ እንሰራና ይሄው አባዬ ጨርሻለሁኝ ብለን እንግዲህ ምንድነው ስንገልጽላቸው ማለት ነው። በጣም በቃ ጥልቅ ከሆነ ደስታ ስሜት የተነሳ ይመርቁናል ማለት ነው። ስለዚህ በዚህ ሰዓት ምን ብለው ነው የሚመርቁ ማለት ነው? እድል ይስጥልኝ ብለው ይመርቁናል ማለት ነው። ደስ የሚል ቃል ነው በእውነት እኔ እንደው ይሄንን ቃል የሚመርቀኝ ሰው ባገኝ እጅግ በጣም ነው ደስ የሚለኝ። የዛኔ ምንድነው? እጅግ በጣም ጥልቅ የሆነ ሀሳብ ነው እንግዲህ በዚህ እድል ይስጥልኝ በሚለው ቃል ላይ የሚተላለፈው መልእክት ማለት ነው። ስለዚህ አንተ ያላሰብኸው በቃ ይሆናል ብለህ ያላሰምኸው ያላሰብኸው ደስ የሚል ነገር ስኬት እንደዚሁም እድገት እንግዲህ በህይወትህ በኑሮህ ውስጥ ይሳካልህ ይሁንልህ ይፈጸምልህ መልካሙ ነገር ማለት ነው። መጥፎ ነገር አያግኝህ መልካም ነገር አይለፍህ እያሉ እንግዲህ እንዲህ አይነት በተለይ በጣም ሀይል ያላቸው ጥንካሬ ያላቸው ቃላትን እየተጠቀሙ የሚመርቁበት የምረቃ ስርዓት ወይም ደግሞ አገላለጽ ነው ማለት ነው። ስለዚህ ይሄ አገላለጽ እጅግ በጣም ሲበዛ ደስ የሚልና ጥልቅ የሆነ ሀሳብን የሚያስተላልፍ በቃ እምቅ የሆነ ሀይልን የሚያወጣ ቃል ነው ማለት ነው። ወይም ሀረግ ነው ማለት ነው። ስለዚህ እድል ይስጢልኝ እድል ይስጥልኝ ማለት እድል ማለት በራሱ ዝም ብሎ ምን ማለት ነው? ስኬት ማለት ነው። ስኬት ይሁንልህ በቃ ህይወትህ ኑሮህ ትዳርህ እንደ አጠቃላይ እለት በእለት የምታደርገው እንቅስቃሴህ ሁሉ ውጤታማ ትርፋማ የሆንክ ሰው ሁን። ችግር አይግጠምህ መልካም ይገጥምህ ክፉ ይለፍህ መልካሙ አይለፍህ ክፉ አያግኝህ እያሉ እንግዲህ። በቃ አማላኝ አማላይ በሆኑ ቃላት ሰዎችን ለማመስገን የሚጠቀሙበት የአገላለጽ ወይም ደግሞ የምረቃ የአገላለጽ ዘዴ ነው። ማለትም እንግዲህ ለየት ያለ የቃላት አጠቃቀም ነው ማለት ነው። እና እጅግ በጣም ነው ደስ የሚል ይሄ ራሱ ቃሉ ራሱ። እንደው ተግባሩ ይፈጸምም አይፈጸምም ብቻ በዚህ ደረጃ እንግዲህ በእድሜ ገፋ ያሉ ሰዎች እንግዲህ ሲመርቁ ማለት ነው እጅጉን እጅግ በጣም ነው ደስ የሚለው በጣም ነው የሚያምረው። ስሜታችን ራሱ እጅግ በጣም የተለየ ስሜት ነው በቃ የሚሰማን ማለት ሁሉን ነገር በቃ ለእኛ እንደተፈቀደ ሁሉ ነገር እንደሚሆንልን ነው የምንረዳው በዚያ ሰዓት ማለት ነው። በርግጥም እንዲህ አይነት መልካም ስራ እየሰራን መመረቅ አለብን የሚል

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው በመጀመሪያ ደረጃ ወደ ማብራሪያው ከመሄዴ በፊት ማለት ነው ቃለ መጠይቁን በድምጽ አሰምቼ ማንበብ ግድ ይለኛል ያ ማለት ደግሞ ምን ማለት ነው? ምናልባትም ይህንን ማብራሪያ የሚያዳምጡ የሚከታተሉ ሰዎች በቀላሉ ሀሳቡን መረዳት እንዲችሉ ነው ማለት ነው እና ቃለመጠይቁን አነባለሁ። መኪና ይላል እንግዲህ መኪና የሚለውን እንግዲህ በቋንቋው ሰዋ ሰዋዊ ዘዬ ስናየው በአንድ አረፍተ ነገር ውስጥ የሚኖረው ሚና። የአረፍተ ነገሩ ባለቤት ወይም ደግሞ ስም መሆን ነው እንጂ ከዚያ ውጪ ሌላ መዋቅር ይዞ ሊመጣ አይችልም። ስለዚህ መኪና የሚለውን በስም ደረጃ ነው የምናገኘው ማለት ነው። በዚች ደግሞ እንግዲህ አጭር በሆነች ጊዜ ውስጥ እንግዲህ ስለ መኪና ምንነት። መኪና ምን ማለት ምን ማለት ነው? የመኪና አይነቶችስ መኪና ከምን ይሰራል? መኪና ለምን ያገለግላል የሚሉትን እና ሌሎችንም እንግዲህ ጽንሰ ሀሳቦች እያነሳን። በዚች አጭር ደቂቃ ውስጥ ማብራሪያ የሚሰጥ ይሆናል ማለት ነው። ስለዚህ መኪና ማለት ምን ማለት ነው ስንል። በሞተር የሚንቀሳቀስ በአብዛኛው አራት መንኮራኩር ማለትም አራት እግሮች የጎማ እግሮች ያሉት እና ሰዎችን ሊሆን ይችላል ወይም እቃዎችን ሊሆን ይችላል ከሆነ ቦታ ወደሆነ ቦታ በማጓጓዝ የትራንስፖርት አገልግሎት የሚሰጥ ተሽከርካሪ። ሞተር ነው ማለት ነው። ስለዚህ መኪና ማለት በዚህ ልክ ነው። ምናልባትም መኪና እንግዲህ በዲዛይኑ የተለያየ ዲዛይን ሊሆን ይችላል በፍጥነት ከፍጥነቱ በተነሳ። እንግዲህ ፈጣንና ዘገምተኛ መኪናዎች ይኖራሉ እንደዚሁም ደግሞ። በትራንስፖርት ጊዜ በመመጓጓዝ ጊዜ በሚሰጡት ምቾት ምናልባትም እንግዲህ መኪናዎቹ ያው ደረጃ ደረጃ ሊሰጣቸው ይችላል ማለት ነው። እና ብዙ ጊዜ እንግዲህ መኪና ስንል በቃል ማነው በአእምሮአችን የሚመጣው ምንድነው? ባለ አራት የጎማ እግር ያለው ተሽከርካሪ ማሽን። ያ ማለት ደግሞ ለትራንስፖርት አገልግሎት ነገሮችን ከቦታ ቦታ ለማንቀሳቀስ ለትራንስፖርት አገልግሎት የሚውል ተሽከርካሪ ማሽን የሚለውን ነው። ብዙ ጊዜ እንግዲህ በአእምሮአችን የምንረዳው ማለት ነው። ነገር ግን ከዚህ በተለየ እንግዲህ መኪና ማለት ተሽከርካሪ ማሽን ከሆነ። እንግዲህ የሚሽከረከር ስንት አይነት ማሽን አለ ስለዚህ እነዚያን ሁሉ መኪና በማለት እንገልጻለን ማለት ነው ለምሳሌ። ልብስ የሚሰፋ። በተሽከርካሪ ማሽን ነው አይደለ? የልብስ የልብስ ማነው? የልብስ ስፌት ማሽን ይባላል እሱም አንዱ መኪና ነው ምክንያቱም እየተሽከረከረ ነው ልብስ የሚሰፋው የሚሽከረከር ነገር አለው። ራሱን የቻለ መድፍ ያለው ስለዚህ። የመኪና የልብስ መኪና። የልብስ መኪና ብለን ልብስ የሚሰፋ። ተሽከርካሪ ማሽን እንደሆነ ለምሳሌ አሁንም ተሽከርካሪ ወፍጮ አለ እሱም ራሱ አንዱን የቻለ መኪና ይሆናል ማለት ነው። እና መኪና ማንኛውም ተሽከርካሪ ነገር መኪና ሊባል ይችላል ምናልባት ግን። እንደው በዋናነት አእምሮአችን እንግዲህ አትኩሮት ሰጥቶ ወይም ደግሞ ትልቅ ቦታ ሰጥቶ የሚያየው መኪና ሲባል። ሰውንና እንደዚሁም የተለያዩ እቃዎችን ቁሳቁሶችን ማለት ነው። በየብስ ላይ እንግዲህ በመሽከርከር በአራት እግሮቹን ተጠቅሞ በመሽከርከር በሞተሩ አማካኝነት እየተገፋ ማለት ነው። የትራንስፖርት አገልግሎት የሚሰጠውን ማሽን ነው እንግዲህ መኪና ብዙ ጊዜ የምንለው ማለት ነው። ስለዚህ በዚህ ርዕሰ ጉዳይ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ የምሰጠው ማብራሪያ ወይም ደግሞ ትንታኔ በምን ርዕሰ ጉዳይ ላይ እያተኮረ እንደሆነ ይሄን አውዲዮ ለሚያዳምጥ ሁሉ ግልጽ እንዲሆንለት ሀሳቡ ማለት ነው። በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ስለዚህ ቃለመጠይቁ ምን ይላል ግብር ይላል? እንግዲህ በዚህ ርዕሰ ጉዳይ ላይ ግብር በሚለው ርዕሰ ጉዳይ ላይ ማለት ነው የተለያዩ ጥያቄዎችን እያነሳሁኝ በዚ በተሰጠችኝ ደቂቃ ውስጥ። የመልስ ማብራሪያ ወይም ትንታኔ የምሰጥ ይሆናል ማለት ነው። ወደ ማብራሪያው። እንግዲህ ግብር ማለት ምን ማለት ነው? ግብር መክፈል መብት ነው ወይስ ግዴታ? የሚሉትንና ወይም ደግሞ አንድ አንድ ዜጋ ግብር የመክፈል ግዴታ ካለበት ግብር መክፈል ምንድነው ጥቅሙ የሚለውንም በዚሁ አያይዤ መልስ የምሰጥ ይሆናል ማለት ነው። ስለዚህ እንግዲህ ግብር ማለት ምን ማለት ነው? ዜጎችና የንግድ ተቋማት ማለትም ገቢ በሚያገኙበት ንብረት በሚያፈሩበት ወይም ደግሞ ግብይት በሚፈጽሙት ጊዜ በህግና ደንብ ተመስርተው ለመንግስት በግዴታ የሚከፍሉት የገንዘብ መጠን ማለት ነው። እንግዲህ አንድ ሰው በተለያየ የስራ መስክ ይሰማራል በተሰማራበት የስራ መስክ። ተሚያገኘው እንግዲህ እንደየሀገሩ የሚለያይ ቢሆንም ከሚያገኘው ገቢ ላይ በፐርሰንት አስር ፐርሰንት ሊሆን ይችላል አስራ አምስት ፐርሰንት ሊሆን ይችላል እንደየሀገሩ ይለያያል። ከዚያ ከሚያገኘው ገቢ ላይ መንግስት ግብር ይቆርጥበታል ማለት ነው። በወር ሊሆን በወር ሊሆን ይችላል ወይም በአመት ሊሆን ይችላል ይሄ ግብር የሚከፈልበት ማለት ነው። ስለዚህ ግብር ማለት እንግዲህ በተለያዩ የስራ ዘርፎች ላይ ተሰማርተው ካሉ እያንዳንዳቸው ዜጎች ላይ ካላቸው የገቢ መጠን አስራ አምስት ፐርሰንቱ ተቆርጦ ለመንግስት ወደ መንግስት ካዘና ይገባና። እንግዲህ ይሄ ብር ደግሞ በመንግስት ካዘና ከገባ በኋላ ለአካባቢ ልማት ይውላል ማለት ነው። ይሄ ለምን ልማት ነው የሚውለው ለአካባቢ? የመሰረተ ልማት ማሟያ ሆኖ ያገለግላል ማለት ነው። ለምሳሌ እንደ መንገድ እንደ መብራት እንደዚህ እንደ ሆስፒታል ወይም ደግሞ ሌሎቹ የመሰረተ ልማት የሚባሉት ለውሃ አቅርቦት አገልግሎት ሊሆን ይችላል ብቻ። የተለያዩ የደከተማው ውበት ሊሆኑ የሚችሉ እንደደዚህ አይነት የመሰረተ ልማት አገልግሎት። ተመልሶ የሚበጀት ይሆናል። ከዚያ በኋላ ልክ አንድም መንግስት ግብ ማነው መንግስት? ከዜጎቹ ግብር ይሰበስባል ከዚህ በሰበሰበው ብር ደግሞ እንደገና ዜጎቹ የሚጠቀሙበትን እንደዚህ አይነት እንግዲህ ኢንፍራስትራክቸርን በማሟላት ማለትም መሰረተ ልማትን በዚያው አካባቢ የተሟላ በማድረግ እና በዚያ መሰረተ ልማት ዜጎቹ ተጠቃሚ እንዲሆኑ እንግዲህ እሱ ደግሞ ግዴታውን ይወጣል ማለት ነው። ስለዚህ ይህንን ግብር መክፈል እያንዳንዱ ዜጋ ግዴታ አለበት ማለት ነው። ለምን? ከዚህ ከግብር በሚሰበሰብ ብር ነው እንግዲህ እያንዳንዱ መሰረተ ልማት ሊገነባ የሚችለው መንገድ እንበለው። የውሃ አቅርቦት እንበለው የኤሌክትሪክ ሀይል እንበለው ወይም ደግሞ ሆስፒታል እንበለው ወይም ደግሞ ትምህርት ቤቶችም ሊሆኑ ይችላሉ የትኛውም አይነት መሰረተ ልማት ስንል እንግዲህ። ከእያንዳንዳቸው ዜጎች የሚሰበሰብ ከሚሰበሰብ ግብር የሚገኘው የሚገኘው ብር ነው እንግዲህ ይሄን ሁሉ ነገር ሊሰራ የሚችል ማለት ነው። ስለዚህ እንደው በጤናው መስክም በእንደዚህ በጦርነት ክፍሉም ቢሆን እንግዲህ። ሀገርን ከዳር ድንበሯን አስጠብቀው እና አስከብረው የሚኖሩ እንግዲህ ይሄ ሚሊታሪ ሀይል ማለት ነው። ይሄ የመከላከያው ሀይል ራሱ እንግዲህ። የወር ደሞዙ ሊሆን ይችላል ወይም ደግሞ እንግዲህ የመሳሪያ አቅርቦቱ ሁሉ እንግዲህ ዙሮ ከየት በመጣው ብር ነው ሊሸፈን የሚችለው ማለት ነው። ከዚህ ከግብር በሚሰበሰበው የገንዘብ መጠን እንግዲህ የሁሉ ነገር እንዲሸፈን ይሆናል ማለት ነው። ስለዚህ በዚህ ልክ ከሆነ እንግዲህ ግብር መሰብሰብ ጠቀሜታው። ግብር መክፈል ደግሞ እያንዳንዱ ዜጋ ግዴታ ይሆንበታል ማለት ነው። ስለዚህ በከፈሉት የግብር መጠን ደግሞ እንደዚሁ የመሰረተ ልማት እየተሟላ የመሰረተ ልማቱ ተጠቃሚ የመሆን ደግሞ መብት አላቸው ማለት ነው። ዜጎቹ ስለዚህ መብታችንን ግዴታችንን በመወጣት እኛም ደግሞ ግዴታችንን በመወጣት መብታችንን ማስከበር እና መብታችንን መጠቀም የዜጎቹ እንግዲህ ያው ተግባር ይሆናል ማለት ነው። ስለዚህ ግብር ስንል በዚህ ልክ ሀሳቡን መረዳት መቻል ተገቢ ነው። ብዬ አምናለሁኝ። እና ግብር ምናልባትም ከትናንሽ እንግዲህ ከሰፈር ሱቅ ጀምሮ እስከ ትላልቅ እንግዲህ ትላልቅ የተለያየ እንግዲህ ገቢ ምንጭ ያላቸው ነጋዴዎች ሊሆኑ ይችላሉ እስከ እሱ ድረስ ነው። እንግዲህ ከትንሹ ጀምሮ እስከ ትልቁ ድረስ። በሚያገኙት የገንዘብ መጠን ልክ በቀን ሊሆን ይችላል ወይም በወር ወይም ደግሞ በአመት ይተመንና ያ ታስቦ እንግዲህ እንደ አስፈላጊነቱ በየወቅቱ እንዲከፈሉ እንዲከፈል ያ ገንዘብ ህግ ያስገድዳል ማለት ነው። እና ግብር መክፈል የዜጎች ግዴታ ነው ማለት ነው። ልክ በከፈሉበት መጠንም ደግሞ መሰረተ ልማት እየተሟላ በዚያ መሰረት

እሺ እንግዲህ እንደተለመደው አሁንም ቢሆን ማለት ነው የማብራራው ወይም ደግሞ የምሰጠው ትንታኔ ለእያንዳንዱ ይሄን አውዲዮ ለሚከታተል ወይም ለሚያዳምጥ ሰው ሀሳቡ ግልጽ እንዲሆንለት ማለት ነው። በመጀመሪያ ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ወደ ቃለ መጠይቁ። ጣራ ይላል እንግዲህ። ጣራ ማለት ምን ማለት ነው? እንደዚሁም ደግሞ ጣራ ከምን ከምን ሊዘጋጅ ይችላል? እንደዚሁም ጣራ ደግሞ ምንድነው ጣራ ስል ጠቀሜታው? ለምን ይጠቅማል? የሚሉትን እና ሌሎችንም ጥያቄዎች እያነሳሁኝ በዚች አጭር ደቂቃ ውስጥ የማብራራ ይሆናል ማለት ነው። አሁን ወደ ማብራሪያው። እንግዲህ ጣራ ማለት በመጀመሪያ ደረጃ የትኛውም አይነት ቤት ማለት ነው። የሰው ልጅ እንግዲህ መኖሪያ ቦታየ ብሎ በሚያስበው አካባቢ ላይ ቤት ይሰራል። ቋሚ የሆነ መኖሪያ ቤት ይሰራል ማለት ነው። ስለዚህ ይሄ ቤት ደግሞ የተለያዩ የቤት ክፍሎች አሉት። ማለትም ቤቱ የተሰራበት የተለያዩ የቤቱ ክፍል አለ ማለት ነው። ያ ማለት ግድግዳው አለ፣ እንደዚሁም ደግሞ ከላይ ጣረው አለ፣ እንደዚሁም ደግሞ መሰረቱ አለ ማለት ነው። ስለዚህ መሰረት፣ ግድግዳ እና ከላይ ደግሞ ጣራ አለ ማለት ነው። ስለዚህ ጣራ ለአንድ ቤት ምን አይነት ጠቀሜታ ወይም ምን አይነት አገልግሎት አለው ማለት ነው? እንግዲህ ከላይ ያለው የቤቱ ክፍል ስለሆነ ምንድነው ዋና አገልግሎት ማለት ነው? እንግዲህ ቤቱን የተለያየ ተጽዕኖ እንዳይደርስበት ማለትም እንደ ዝናብ፣ እንደ ንፋስ የሆነ የትኛውም አይነት ቆሻሻ ከፀሀይ፣ ከብርድ እና ከሌሎችም ተፈጥሮዊ ተጽዕኖዎች የሚከላከል ዋነኛ የሆነ እንደው በጣም ወሳኝ የሆነ የቤቱ አንዱ መዋቅር ነው ማለት ነው። ስለዚህ አንድ ቤት መዋቅሩ መሰረቱ አለ፣ ግድግዳው አለ ከላይ ከጫፍ ደግሞ ጣራው አለ። ስለዚህ ይህ ጣራ ማለት ነው ብዙ ጊዜ እንግዲህ ከቆርቆሮ ነው የሚሰራው ወይም የሚዋቀረው። ስለዚህ ምንድነው ዝናብ ወደ ቤት ውስጥ እንዳይገባ፣ ፀሀይም ቤቱን ምንድነው አዳጋ ማለት ፀሀይ ብርሃን ቤቱን እንዳያቃጥለው ወይም ደግሞ ችግር በፀሀይ ሙቀት ምክንያት ቤቱ እንግዲህ ምቾት ምቾቱን ምቾት እንዳያጣ ማለትም ቤቱ እንግዲህ በጣም እንዳይሞቅ ማለት ነው። ከሙቀትም ይከላከልለታል፣ ከዝናብ ከውርድም ይከላከላል። እንደዚሁም ደግሞ ከተለያዩ እንግዲህ አቧራማ፣ ቆሻሻ፣ ተፈጥሮአዊ ከሆኑት ቤት እንዲህ ቤት ቤት ተጽኖ ከሚያደርሱ ነገሮች እንግዲህ ይከታተላል ማለት ነው። ጣራ በዚህ ልክ ነው እንግዲህ ለቤቱ ያለው ለአንድ ቤት የጣራ አስተዋጽኦ በዚህ ልክ ይሆናል ማለት ነው። ስለዚህ ጣራ እንግዲህ እንደሚታወቀው ከላይ ያለው የቤቱ ክፍል ወይም ደግሞ የቤቱ መዋቅር ሲሆን እንግዲህ በዋናነት ማለት ነው እዚህ ጣራ በሚለው ላይ በቃ መረሳት የሌለባቸው ወይም የምናስታውሳቸው ነገሮች ምንድነው? አንድ ይሄ ጣረው ማለት ነው ለቤቱ ልዩ ጥበቃ ያደርጋል። ያ ማለት ምንድነው ቤቱን ከውጭ አካባቢዎች ወይም ከአየር ንብረት፣ ከዝናብ፣ ከፀሀይ ይከላከላል ማለት ነው። ይከላከልለታል። ስለዚህ ቤቱ በቀላሉ በዝናብ እንዳይደበደብ፣ በፀሀይ እንዳይመታ ወይም ደግሞ በውርጭ እንዳይጠቃ ምን ያደርጋል ማለት ነው? የጥበቃ ስራ ወይም ደግሞ የጥበቃ አገልግሎት ይሰጣል ማለት ነው። ጣረው ለቤቱ እንደዚሁ እንግዲህ ጣረው ከምን ከምን የተሰራ ሊሆን ይችላል? ሲባል ደግሞ በዋናነት ከላይ ያለው ቆርቆሮ ነው። ነገር ግን ቆርቆሮውን የሚሸከሙ ደግሞ የተለያዩ እንግዲህ ወራጅ፣ አውራጅ ማገር እንደዚሁም ደግሞ ምንድነው ወራጅ፣ ማገር እና ዋልታ የሚባሉ የእንጨት የተለያዩ መዋቅሮች አሉት ማለት ነው። ስለዚህ ይሄ ጣራ የምንለው የቤቱን መዋቅር ከስንት ከስንት አካላት የተዘጋጀ ሊሆን ይችላል? ከእንጨት፣ ከቆርቆሮ ወይም ደግሞ እንግዲህ የተለያዩ ቁሳቁሶች ይኖራሉ። ያ ማለት እንደሚስማር ወይም ጠውላ ነገር ማለት ነው። ስለዚህ ከእነዚህ ነገሮች ሊሰራ ወይም ደግሞ ሊዘጋጅ ይችላል ማለት ነው። ስለዚህ ጣራ ለቤት ለቤት ለአንድ ቤት የሚሰጠው አገልግሎት ምንድነው? የቤቱን ድህነት በመጠበቅ በኩል ትልቅ አስተዋጽኦ ያደርጋል ማለት ነው። ያ ማለት ከላይ በቀጥታ ወደ ታች የሚወርደው ዝናብ እንግዲህ ቤት ውስጥ ሌላ ተጽዕኖ እንዳይፈጥር ዝናቡ፣ ብርዱ፣ ሙቀቱ እንደዚሁም አዋረው ይሄ ሁሉ ነገር እንግዲህ በቤቱ ላይ እና በቤቱ ውስጥ ባሉ ነገሮች ላይ ትልቅ ተጽዕኖ የሚፈጥሩ ስለሆነ እነዚህ ነገሮች በቀጥታ ወደ ቤት ውስጥ እንዳይደርሱ ከላይ በመሆንና በመከላከል ወይም ደግሞ እንግዲህ እነዚህን ነገሮች ምንድን ማለት ነው በመቃወም ወደ ቤት እንዳይገቡ የሚከላከልልን የቤቱ የላይኛው መዋቅር ነው ማለት ነው። እና ትልቅ እንግዲህ ለቤቱ ድህንነት ትልቅ አስተዋጽኦ የሚያደርግ የቤቱ ሶስተኛው ክፍል ይሆናል ማለት ነው። ከመሰረቱ ከግድግዳው ቀጥሎ ላይ የቤቱ ጫፍ ላይ የሚገኘው ይሄ ጣራ የሚባለው ማለት ነው። ስለዚህ በዚህ ጉዳይ ላይ ያለኝ አሳቢ ይሄን ይመስላል።

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንደተለመደው በመጀመሪያ ደረጃ የመልስ ትልታኔ ወይም ማብራሪያ ከመስጠቴ በፊት ስለምን ርዕሰ ጉዳይ ማብራሪያ እየሰጠሁ እንደሆነ። ይህንን አውዲዮ ለሚከታተል ሰው ሁሉ ማለት ነው ሀሳቡ ግልጽ እንዲሆንለት አስቀድሜ እንግዲህ ቃለመጠየቁን በድምጽ አሰምቼ አነባለሁ ማለት ነው ከዛ በኋላ ወደ ትንታኔ እሄዳለሁ ማለት ነው። ጥያቄው ምንድነው የሚለው አማርኛ አልችልም ይላል? አሁን እንግዲህ አማርኛ አልችልም ሳይሆን አማርኛ ቋንቋ ተብሎ ቢገለጽ ይቻ ጥሩ ይሆን ነበር። ማለትም የተሟላ ትርጉም ያለው ይሆን ነበር። አማርኛ ቋንቋ ምን መጻፍ ነው መናገር ነው ማንበብ ነው? ወይስ ደግሞ የትኛውም የትኛውም ክህሎት ነው የማልችለው የሚለውን አሁንም ቢሆን ግልጽ ስላልሆነ። ምናልባትም እንግዲህ አማርኛ ቋንቋ አልችልም ተብሎ ተገለጸ ምናልባትም መናገርንም ማዳመጥንም መጻፍንም ማንበብንም ሁሉንም ስኪሎች እንግዲህ በአማርኛ ቋንቋ ሀሳቡን መግለጽ የማይችል ሰው ነው ማለት ነው። እንዲህ ብሎ ሊናገር የሚችል ከዚያ ውጪ ግን ምናልባት እንግዲህ በጣም ስፔሲፊክ ቢያደርገው ኖሮ። አማርኛ ቋንቋ አላዳምጥም ማለት አማርኛ ቋንቋ ማዳመጥ አልችልም አማርኛ ቋንቋ መናገር አልችልም አማርኛ ቋንቋ ማንበብ አልችልም አማርኛ ቋንቋ መጻፍ አልችልም። እያለ ቢገልጸው እንግዲህ በጣም ውስን የሆነ ሀሳብ ይሆን ነበር። ነገር ግን አሁን የማንበብ ችሎታውን ይሁን የመጽሐፍ ችሎታውን ይሁን ወይም ደግሞ የ የማንበብ የመጽሐፍ የመረዳት ወይም ደግሞ እንግዲህ እነዚህ አራቱ ህጎች የሚባሉት አሉ። አራቱ የመ ህጎች የሚባሉት መጽሐፍ ማንበብ እንደዚሁም ደግሞ ማዳመጥ እና መናገር የሚባሉት ማለት ነው። እና ሁሉንም ስኪሎች ማለት ነው። ያልቻለ አለመቻሉን ነው በዚህ አረፍተ ነገር መረዳት የምንችለው ማለት ነው። ስለዚህ ይሄ ሰው እንግዲህ ምናልባትም አማርኛ ቋንቋ ምንም ቢሆን ሲነገር የማይሰማም አያዳምጠውም ወይም አይረደውም ማለት ነው። ማንበብ የማይችል ማለት ነው መጽሐፍ የማይችል ማለት ነው እንደዚሁም መናገር የማይችል ማለት ነው እና እንደዚህ የሆነ ሰው ደግሞ እንግዲህ ምንድነው? ብዙ ጊዜ አማርኛ እጾማለሁ ይላሉ አንዳንድ ሰዎች። ምንድነው? አማርኛ መናገር አልችልም ሲሉ አማርኛ አጽዋሚ ነኝ ይላሉ ማለት አማርኛ ቋንቋ መናገር አልችልም ለማለት ማለት ነው። ስለዚህ አማርኛ ቋንቋን መናገር አልችልም ተብሎ ቢገለፅ ጥሩ ነበረ። ዙሮ ዙሮ እንግዲህ አማርኛ አልችልም ሳይሆን አማርኛ ቋንቋን መናገር አልችልም አማርኛን ቋንቋ መጻፍ አልችልም አማርኛ ቋንቋ ማንበብ አልችልም እየተባለ በዚህ ልክ ቢገለጽ ጥሩ ነበረ። ዝሮ ዝሮ እንግዲህ ይህ ሰው መቻል አለመቻል እንግዲህ ምንድነው አንድም ቋንቋ ከመሆኑ አንፃር ምናልባትም እንግዲህ ቋንቋውን ከሚናገሩ ሰዎች ጋራ አብሮ ቢወጣ ቢገባ ወይም ደግሞ ለተወሰነ ጊዜ አብሯቸው ከእነሱ ጋር የተወሰነ ጊዜ ቢያሳልፍ ማለት ነው። ቋንቋውን የማይችልበት ምንም አይነት አጋጣሚ የለም። እንግዲህ ይሄንን ስል ዝም ብዬ እንዲሁ ተመሬት ተነስቼ ሳይሆን የተለያዩ ተጨባጭ የሆኑ ማስረጃዎችን ማቅረብ ይቻላል። ለምሳሌ እንግዲህ ሁላችንም ብንሆን የአፍ መፍቻ ቋንቋ ይኖረናል ምንም ጥያቄ የለውም። ነገር ግን ከአፍ መፍጫ ቋንቋ በተጨማሪ ደግሞ እንግዲህ የተለየ የተለያየ ቋንቋ በሚነገርበት አካባቢ እንግዲህ ሄደን በማደግ ሊሆን ይችላል ወይም ደግሞ ያንን ቋንቋ ሲናገሩት በመስማት ሊሆን ይችላል ወይም ደግሞ በትምህርት ሊሆን ይችላል። ምንድነው? ቋንቋውን መናገር እንችላለን ወይም ደግሞ ቋንቋውን እንለማመድና ከዚያ በኋላ ቢያንስ እንደ ምንድነው ይሄ እንደ አፍ መፍቻ ቋንቋ ተናጋሪዎች በቋንቋው መረዳትና ማንበብ መጻፍ ወይም መናገር ባንችልም እንኳን ነገር ግን በቋንቋው ሊተላለፍ የተፈለገውን መልእክት በቀላሉ መረዳት ይቻላል። እኔ አሁን ለምሳሌ እንግሊዝኛ ቋንቋ መናገር እችላለሁ ወይም ደግሞ ግእዝ ቋንቋ እናገራለሁኝ። የትኛውም አይነት የግዕዝ እንግዲህ በንባብም ልበለው በጽሁፍም ልበለው ወይም ደግሞ በማዳመጥ ልበለው ወይም በመናገር እንግዲህ የግዕዝ ቋንቋን መናገር እችላለሁ። ይሄንን እንግዲህ ግእዝ ቋንቋ መናገር የቻልኩት እኔ በትምህርት አግኝቼው እንጂ እንግዲህ አብሮኝ ተፈጥሮ አይደለም። እና አማርኛ ቋንቋ አማርኛ ቋንቋም አልችልም ላለ ሰው ምናልባትም ነገ ከነገ ወዲያ ይሄን ቋንቋ ከሚናገሩ ሰዎች ጋራ አብሮ ወይ የስራ እድል ተፈጥሮ አብረው የሚጸሩበት አጋጣሚ ከመጣ ወይም ደግሞ ይህንን ቋንቋ ወደሚናገሩበት አካባቢ ማህበረሰብ ሄዶ ለብዙ ጊዜ እዚያ የሚያሳልፍ ከሆነ። ያለምንም ጥርጣሬ ያለምንም ጥያቄ ያለምንም ጥያቄ ማለት ነው ቋንቋውን መናገርም ማንበብም መጻፍም እንደዚሁም ደግሞ ማዳመጥም የሚችልበት ሁኔታ ይፈጠራል ማለት ነው። እና እንደዚሁ ዝም ብሎ ዲፍን ባለ መልኩ አማርኛ ቋንቋ አልችልም ማለቱ ምናልባት ለጊዜው እንጂ ከጊዜው በኋላ ይኸው

እሺ አመሰግናለሁ። እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን አነብና ለቃለ መጠይቁ የመልስ ትንታኔ እሰጣለሁ ማለት ነው። ቃለመጠይቁን ምናልባት እንግዲህ ማንበብ አስፈላጊ የሆነው ይሄ የማቀርበው ትንታኔ ወይም ማብራሪያ ማለት ነው ይሄንን አውዲዮ ለሚከታተል ሰው ሁሉ ማለት ነው ግልጽ ይሆን እንደ ዘንድ ሀሳቡ ወይም ደግሞ በቀላሉ ስለምን ርዕሰ ጉዳይ ማብራሪያ ወይም ትንታኔ እየሰጠው እንደሆነ ሰዎቹ በቀላሉ ሀሳቡን እንዲረዱት ወይም ደግሞ እንዲገነዘቡት ለማስቻል ስለሆነ ጥያቄውን አነባለሁ ማለት ነው። የመጨረሻ ቀን ይላል የመጨረሻ ቀን እለተ ምጽአት የሚል ትርጉም ሊሰጥ ይችላል አሁን የመጨረሻ ቀን ሲባል ከዚያ በኋላ እንግዲህ አገልግሎት የለም ማለት ነው ለምሳሌ አሁን የመጨረሻ ቀን ስንል ለምሳሌ የመጨረሻ የስራ ቀን ብንል የመጨረሻ የስራ ቀን ብንል አርብ እንደሆነ ይታወቃል፣ የመጀመሪያ የስራ ቀን ብንል ደግሞ ሰኞ እንደሆነ ይታወቃል፣ ይሄ ግን ዝም ብሎ የመጨረሻ ቀን ነው ያለን ስለዚህ የመጨረሻ ቀን ሲል ምን ማለት ነው ማለት ነው አንድ ተግባር ወይም ደግሞ አንድ ስራ ወይም ደግሞ እንግዲህ ሪፖርትም ሊሆን ይችላል ወይም ደግሞ የሆነ ፕሮጀክት የሚሰራ ፕሮጀክትም ሊሆን ይችላል ወይም ደግሞ አንድ ቦታ ላይ የምንቆይበት የመጨረሻ የሆነ የጊዜ ገደብ አለ ስለዚህ ያቺ የመጨረሻ እለትም ትሆናለች ስለዚህ ያ ምን ማለት ነው ማለት ነው እንግዲህ የመጨረሻ ቀን ስንል አንድ ተግባር ወይም ስራ ወይም ደግሞ ሪፖርት ተጠናቆ መቅረብ ያለበት የጊዜ ገደብ ነው ወይም ደግሞ የመጨረሻ ተቀባይነት ያለው እለት ማለት ነው ማለት ነው፣ ያ ማለት ከዚህ ቀን በኋላ እንግዲህ ያ ተግባር ተግባራዊ ያ ወይም ያ ስራ ወይም ደግሞ ያ እንቅስቃሴ ወይም ደግሞ እንግዲህ ያ የምንሰራው ስራ ማለት ነው ተቀባይነት የለውም ማለትም በቃ ውድቅ ይሆናል ማለት ነው ኤክስፓየርድ ያደርጋል ውድቅ ይሆናል ማለት ነው ስለዚህ ይሄ ደግሞ የማስጠንቀቂያ ቀን ነው ማለት ነው ያ ማለት ስራዎችን ከዚያ ከዚያ ቀን በፊት ቀደም ብለን ሰርተን መጨረስ እንዳለብን ያቺ የመጨረሻ ማስጠንቀቂያችን ትሆናለች ማለት ነው፣ ከዚያ በኋላ የምናደርገው መንፈራገጥ ጀርባ መምለጥ እንጂ ሌላ ትርጉም አይኖረውም ማለት ነው። ስለዚህ ከዚያ ቀን በፊቴ የመጨረሻ ቀን ከሚባለው ወይም ደግሞ ከማስጠንቀቂያው ቀን በፊት ቀድመን ስራችንን በመስራት ለሰራነው ስራ ተገቢ የሆነውን ክፍያ ማግኘት አለብን ማለት ነው። ከዚያ ቀን በኋላ የምንሰራው ስራ ግን ምንም አይነት እንግዲህ ክፍያ የለውም ወይም ደግሞ ምንም አይነት ጠቀሜታ የለውም ስለዚህ ምንድነው የሚሆነው ማለት ነው ውድቅ ይደረግብናል ማለት ነው፤ ስለዚህ የምንሰራቸው ስራዎች ሁሉ በጊዜ ገደብ ውስጥ መሰራት መቻል አለባቸው ማለት ነው። አሁን ለምሳሌ እንግዲህ ለምሳሌ እኔ አሁን እዚህ ዩኒቨርሲቲ ተቋም ላይ ነው እየሰራሁ ያለሁኝ ስለዚህ የተቋም አሁን እንግዲህ ሰዎችን እንግዲህ በተለያየ የስራ መስክ ቀጥሮ ማሰራት ይፈልግ ይችላል ስለዚህ የተለያዩ ሰዎችን በተለያየ ስራ መስክ ቀጥሮ ማሰራት ሲፈልግ ምን ያደርጋል ማስታወቂያ ያወጣል ስለዚህ ይሄ ማስታወቂያ ምንድነው የሚለው በዚህ በዚህ የትምህርት ዘርፍ ይህን ያህል የትምህርት ደረጃ ያላችሁ፣ ጾታ አይለይም እንግዲህ እየመጣችሁ ከዛ ከዛሬ ማመልከቻው ከተጻፈበት ቀን ጀምራችሁ ለተከታታይ ሶስት ቀናት፣ ለተከታታይ የስራ ሶስት ቀናት እየመጣችሁ እንድትመዘገቡ ይላል ስለዚህ በእነዚህ በሶስት ቀናት ውስጥ ከዛሬ ቀን ጀምሮ ለተከታታይ ሶስት የስራ ቀናት ውስጥ መጥቶ ያመለከተ ሰው ተቀባይነት ይኖረውና ከዚያ በኋላ ደግሞ እንደአስፈላጊነቱ ተወዳድሮ ወደ ስራው ይገባል ማለት ነው፤ ነገር ግን ይህንን ማስታወቂያ ምናልባት እንግዲህ ከሶስት ቀን በኋላ የሰማ ሰው ቢመጣ ማለት ነው እንግዲህ እሱ ማመልከቻ ቅቡልነቱን ያጣል ማለት ነው ማለትም ተቀባይነት አይኖረውም ውድቅ ይሆናል ማለት ነው፤ ስለዚህ ያቺ ከዛሬ ሶስተኛይቱ ቀን ሶስተኛዋ ቀን ምንድን ናት ማለት ነው የመጨረሻ ቀን ማስጠንቀቂያ ናት ማለት ነው ከዚያ በኋላ ለሚደረግ ድርጊት እንግዲህ ተጠያቂነት አይኖረውም ማለት ነው ተቋሙ፤ እና ይሄ ቀን ካለፈ በኋላ ስራው ተቀባይነት ላይኖረው ወይም ደግሞ ቅጣት ሊያስከትል ይችላል ባይ ዘ ዌይ ይሄ ምናልባት እንግዲህ ይሄን ስራ እስከዚህ ቀን ድረስ ስሩ ተብሎ ታዝዞ ከሆነ ያንን ቀን ካለፈ ያን ስራ የሰራ የነበረው ሰውዬ በሰአቱ ሰርቶ ባለማቅረቡ ምክንያት ማለት ነው ይቀጣል ማለት ነው ወይም ደግሞ ከስራም ሊባረር ይችላል እንደየ ስራ ፀባዩ የሚለያይ ቢሆንም ከስራው ሊባረር ይችላል ምክንያቱም በሰአቱ ሰአቱን በአግባቡ ተጠቅሞ ስረውን መስራት ስላልቻለ ማለት ነው፣ ስለዚህ በአጠቃላይ ከዚህ ቀን በኋላ አይቻልም የሚል የማስጠንቀቂያ ጊዜ ነው ማለት ነው። ስለዚህ ተግባራዊ ትርጉሙን ስናይ ምንድነው የቅና ሽያጭ የሚያመቃበት ቀን ለስራ ማመልከቻ መዝጊያ ወይም ደግሞ የትምህርት የትምህርት ቤት ፕሮጀክት ማስረከቢያ የመጨረሻ ጊዜም ሊሆን ይችላል ስለዚህ የመጨረሻ ቀን ሲባል በዚህ ልክ እንግዲህ ሀሳቡን መረዳት እና ትንታኔውንም በዚህ ልክ እንግዲህ በቂ ይመስለኛል እንግዲህ የመጨረሻ ቀን ሲባል ለአንድ ስራ የመጨረሻ የጊዜ ስራው ተሰርቶ ማለቅ ያለበት የመጨረሻ የጊዜ ገደቡን የሚያመለክት የሚያጠይቅ ቃል ነው ማለት ነው።

እሺ አሁንም ቢሆን እንግዲህ እንደተለመደው በመጀመሪያ ደረጃ ትንታኔዬን ከመስጠቴ በፊት ቃለመጠይቁን በድምጽ አሰምቼ ማንበብ ግድ ይለኛልና ቃለ መጠይቁን አነባለሁ ማለት ነው። ቃለ መጠይቁ ምንድነው የሚለው ዶሮ ይላል። እንግዲህ ዶሮ ምንድነው ስንል ዶሮ እንግዲህ ከተለያዩ የቤት እንስሳት አይነቶች አንዷ ናት እንግዲህ ይቺ ዶሮ ማለት ነው። በተለያየ መልኩ ለሰው ልጅ እንግዲህ የተለያዩ ጠቀሜታዎችን ትሰጣለች። ከዚህም ውስጥ ለምሳሌ። ዶሮ በቀን አንድ ዶሮ በቀን አንድ እንቁላል በመጣል ይሄ እንቁላል ደግሞ እንግዲህ እንደየአካባቢው የሚለያይ ቢሆንም በእኛ አካባቢ አንድ እንቁላል። አሁን ባለበት የገበያ ደረጃ ማለት ነው እስከ ሃያ ምናምን ብር እስከ ሃያ አንድ ብር ይሸጣል ማለት ነው። ስለዚህ አንድ ዶሮ አንድ እንቁላል በቀን ስትጥል በቀን ሃያ ብር ለቤተ ለቤተሰቡ ገቢ እያስገኘች ነው ማለት ነው። ለምሳሌ አስር ዶሮ ቢኖር ይሄ አስሩ ዶሮ ሁሉ አንዳንድ እንቁላል ሲጥል አስር እንቁላል ይኖራል ይህንን አስር እንቁላል ደግሞ በሃያ ብር ስናባዘው ማለት ነው ሁለት መቶ ብር በቀን ከአስሮች ዶሮ ከእንቁላላቸው እናገኛለን ማለት ነው። ስለዚህ እንቁላል ዶሮ ማለት እንቁላል በመጣል የቤተሰብ የገቢ ምንጭ መሆን ትችላለች የሚል ሀሳብ አለኝ ማለት ነው። ከዚህ በተጨማሪም እንግዲህ ዶሮ ምንድነው እንግዲህ እንደ ሌሎቹ እንስሳት ለየት የምትልበት በራሪ ናት። ማለት አሁን ሌሎቹ ዝም ብሎ በመሬት ላይ የሚቀሳቀሱ ወይም ተራማጅ እንስሳት ናቸው። በግንም ፍየልንም በሬንም ላምንም አህያንም ፈለስንም ብናይ በእግራቸው ተንቀሳቃሽ ናቸው። ዶሮ ግን በተመሳሳይ ጊዜ በእግሯም እንግዲህ ትሮጣለች ትራመዳለች እንደዚሁም ደግሞ በክንፏም እንግዲህ ብድግ ብላ በአየር ላይ መብረር ትችላለች ማለት ነው። ለየት የሚያደርጋት የቤት እንስሳ ከቤት እንስሳዎች ሁሉ ለየት የሚያደርጋት እሷን ምንድነው መብረር በመቻሏ ነው ማለት ነው። እንጂ ከዚያ ውጭ እንግዲህ ለቤተሰቡ በተለያየ አይነት መልኩ ለምሳሌ ላም ወተት በመስጠት ስታገለግል ኋላም ደግሞ ስጋዋ እንግዲህ በምግብነት ያገለግላል ወይም ደግሞ ተሽጣ የገቢ ምንጭ ትሆናለች። ላም ዶሮም ከዚህ አሁን እንግዲህ ምንድነው እንቁላል በመጣል ነው። ላም ወተት በመጣ በመስጠት ሲሆን ይቺ ዶሮ ደግሞ እንቁላል በመጣል ነው። እንደዚሁም ደግሞ በምግብነትም ያው ተመሳሳይ ባህሪ አላት ማለት ነው። ከላም እንግዲህ እንደሌሎች እንስሳት ማለት ነው ነገር ግን ለየት የሚያደርጋት ተፈጥሮ ምንድነው? ዶሮ እንግዲህ ከንፍ ስላላት በቀጥታ በአየር ላይ በራ መሄድ የምትችል ናት ማለት ነው። ስለዚህ ዶሮ እንግዲህ ያን ያህል ብዙ ነገር ብዙ ካፒታል የማትጠይቅ እና በትንሽ ወረት ላይ እንግዲህ ዶሮ ማርባት ስለሚቻል ማንም ሰው ቢሆን ያን ያህል አስቸጋሪ እንስሳ ስላልሆነች ትንሽ ቦታ ስለሚበቃት ማለት ነው። በትንሽ ቦታ ላይ እንግዲህ እንግዲህ ብዙ ዶሮዎችን እያረባን ብዙ እንቁላል እንግዲህ ማግኘት እንችላለን በቀን ማለት ነው። እና እንግዲህ ዶሮ ስንል በዚህ ልክ መረዳት ተገቢ ነው ብዬ አምናለሁኝ። ስለዚህ ዶሮ ከሌሎቹ የቤት እንስሳቶች የምትለይበት ዋናው ምክንያት መብረር በመቻሏ ነው። ክንፍ እንደተለያዩ አእዋፋት የአእዋፋት ዝርያ ናት ስለዚህ በክንፏ በመብረር ምናልባትም እንግዲህ ከአእዋፍ ደግሞ የምትለይበት አንድም የቤት እንስሳ በመሆኗ ነው። ሁለትም ደግሞ ብዙ ርቀት በራ አትድም የመብረር አቅሟ ደካማ ነው። መብረር ትችላለች ነው እንጂ የመብረር አቅሟ ደካማ ነው ዶሮ ማለት ነው። እና እንግዲህ ዶሮ አንድም እንቁላሏ ለሰው ልጅ የምግብነት በጣም ገንቢ የሆነ ምግብ ነው። ስለዚህ በምግብነት ያገለግላል ማለት ነው። ዶሮ ሌላም ደግሞ እንግዲህ ዶሮ ታርዳ ራሱ ስግዋ እጅግ በጣም ጣፋጭ የሆነ ዶሮ ወጥ ይባላል እንግዲህ ዶሮ ወጥ እጅግ ልዩ የሆነ ባህላዊ ደስ የሚል ባህላዊ ጣፋጭ የሆነ ባህላዊ የወጥ አይነት ነው ማለት ነው። ያ ማለት እንግዲህ ዶሮይቱ በምግብነት ተዘጋጅታ ስትቀርብ ነው እንግዲህ ዶሮወጥ የሚባለው ማለት ነው። እና በዚህ ልክ በጣም ጠቃሚ የሆነች የቤት እንስሳ ስለሆነች ሁላችንም በቀላሉ ዶሮ እያረባን ምክንያቱም ብዙ ወጭ አትጠይቀንም። በእግሯ ጭራ ነው የምትበላ እንግዲህ ዶሮ ጭራ ነው የምትበላ መሬቱን ቆፍራ መሬቱን ጭራ የተንጠበጠበውን የትኛውንም አይነት ጥራጥሬ የተደፋፋውን ነገር ሁሉ ፈልጋ ጭራ ስለምትበላ ያን ያህል ብዙ ወጪ ስለማትጠይቅ ዶሮ እያረባን እንግዲህ የቤተሰብ የገቢ ምንጫችንን እናሳድግ እንደዚሁም በተመሳሳይ ሁኔታ ማለት ነው። የዶሮ እንቁላልን እየተመገብን የተሟላ ጤንነት እንዲኖረን ማለትም እንቁላል ደግሞ ገንቢ ከመሆኑ አንፃር በቃ ሰውነታችን በተቻለ መጠን በቃ የተገነባና የተስተካከለ ተክለ ቁመና እንዲኖረን ዶሮ እያረባን የዶሮ ውጤቶችን እንጠቀም የሚል እንግዲህ በዚህ አጋጣሚ ጠንክሬ ያለ ሀሳብ አስተላልፋለሁ ማለት ነው። ስለ ቃለ መጠይቁ በጭዋ አመሰግናለሁ ሰላም ቸር ይግጠመን በማለት እሰናበታለው

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ቃለ መጠይቁን በማስደመጥ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ቃል መጠየቁ። ስብሰባ ይላል እንግዲህ ቃሉ ማለት ነው። ስብሰባ ማለት ምን ማለት ነው? በስብሰባ ላይ ምን ምን አይነት ሀሳብ ይነሳል ስብሰባስ ደግሞ የት ይካሄዳል የሚሉና። የስብሰባ አስፈላጊነትን በዚህ የውይይት ጊዜው ማለትም የዚህ በዚህ ማብራሪያ ጊዜ የራሴን ሀሳብና ትንታኔ የማቀርብ ይሆናል ማለት ነው። ወደ ማብራሪያው። እንግዲህ ስብሰባ ስንል ምን ማለታችን ነው ማለት ነው። የሰዎች ወይም ደግሞ የነገሮች በአንድ ቦታ መገኘት። ማለት ሰዎች ሊሆን ይችላሉ ወይም ደግሞ የተለያዩ ነገሮች ሊሆኑ ይችላሉ ስብሰባ ሲባል እነዚህ ነገሮች በአንድ ቦታ ላይ ስብስብ ብለው መገኘት መጠራቀም መሰባሰብ ወይም ደግሞ መተባበርን የሚያጠይቅ ቃል ነው። ማለት ነው። ይሄንን ስንል ለምሳሌ አሁን ለምሳሌ ምንድነው? ዶሮዎች ዶሮዎች ተሰ ሰብሰብ ብለዋል ብዬ ብል ዶሮዎች አንድ ቦታ ላይ እንግዲህ ድመት አስደንግጧቸው ሊሆን ይችላል ብቻ እንግዲህ ሰብሰብ ያሉበት ራሱን የቻለ ሌላ አላማ ሊኖር ይችላል። ወይም ጥሬ አንድ ቦታ ላይ ተደፍቶላቸው ያችን ጥሬ ለመብላት ስብስብ ሊሉ ይችላሉ ድሮዎች ማለት ነው። እንግዲህ ስብሰባ ስንል ወይም ደግሞ አንድ ርዕሰ ጉዳይ እንግዲህ ተቀርጾ ማለት ነው። በሆነ በርዕሰ አጀንዳ ማለት ነው በአንድ ርዕሰ ጉዳይ ወይም አጀንዳ ላይ። በዚያ ላይ ጥልቅ የሆነ ውይይት ለማድረግ ማለትም ያ ውይይት ምናልባትም ህግ ማሻሻል ሊሆን ይችላል። ወይም ደግሞ አዲስ መመሪያ ለማጽደቅ ሊሆን ይችላል። ወይም ደግሞ እንግዲህ ትእዛዝ ለማስተላለፍም ሊሆን ይችላል። ብቻ። በሆነ ርዕሰ ጉዳይ ላይ ወይም በሆነ አጀንዳ ላይ። ሰዎቹ ስብስብ ብለው የሆነ እንግዲህ መሰብሰቢያ አዳራሽ ላይ ሊሆን ይችላል። ወይም ደግሞ እንግዲህ እንደ አስፈላጊነቱ ያው ጥላ ስርም ቁጭ ብለው ሊሆን ይችላል እዛፍ ስር። እንግዲህ እንደ እንደየ ማህበረሰቡ እንደየ ስልጣኔ ደረጃው ነው። ስብሰባ ሲባል ብዙ ጊዜ በገጠሩ ክፍል ስብሰባ የሚካሄደው። ዋርካ ስር ነው ወይም ደግሞ ጥላ ትልቅ ዛፍ በሆነ ጥላ ስር ቁጭ ተብሎ ነው። ሰው ስብሰባ የሚካሄደው። እንደዚሁ ደግሞ ከተማ ላይ ከሆነ ደግሞ ብዙ ጊዜ ስብሰባ የሚካሄደው የስብሰባ ራሱን የቻለ አዳራሽ አለ። እዚያ አዳራሽ ውስጥ በመግባት እንግዲህ አጀንዳ ወይም ደግሞ ርዕሰ ጉዳዩ ይነገርና በዚያ ርዕሰ ጉዳይ ወይም በዚያ አጀንዳ ላይ ጥልቅ የሆነ ሀሳብ ማለትም ከአድማጭና ከተናጋሪ ጎን ከሁለቱም ማለት ነው። ሀሳብ በደንብ ይንሸራሸራል ከዚያ በኋላ በዚህ ርዕሰ ጉዳይ ወይም በዚህ አጀንዳ ላይ የሆነ ውሳኔ ይተላለፋል ማለት ነው። ወይም አድርግ አድርግ ወይም አታድርግ የሚል ውሳኔ እንዲተላለፍ ወይም ደግሞ አዳዲስ ህጎችን ለማውጣት ሊሆን ይችላል። ሰዎቹ ብቻ እንግዲህ ለሆነ ለአንድ አላማ። በሆነ ቦታ ላይ ተሰብስበው ወይም ደግሞ ተገናኝተው። ስለ አንድ ነገር የሚወስኑበት ሀሳብ ሀሳብ የሚሰጡበት ሀሳብ የሚያስተላልፉበት ያ ሀሳብ ደግሞ እንግዲህ በብዙሃን ድምጽ ተቀባይነትና በአናሳ ድምጽ ተሻሪነት ማለት ነው። ያ ነገር እንግዲህ ቅቡልነት ያገኝና ከዚያ በኋላ ከዚያ ጊዜ ጀምሮ ተግባራዊ በመሆን ወይም ደግሞ ወደ ተግባር በመቀየር ያው የህግ ክፍል ሆኖ ያገለግላል ማለት ነው። እና ስብሰባ ሲባል ብዙ ጊዜ ምንድነው? የተለያየ አይነት ሀሳብ ነው የሚነሳው ምክንያቱም ብዙ ሰዎች በአንድ ቦታ ላይ ተቀምጠው በአንድ በሆነ ርዕሰ ጉዳይ ላይ ሲወያዩ ማለት ነው። ሁሉም እንደየ አስተሳሰቡ እንደ አመለካከቱ እንደ እንደ እንደሚረዳበት አቅም ማለት ነው። ጥያቄዎችን ያነሳል መልሶችን ያብራራል እንደዚሁም ደግሞ ፕሮግራሙን የሚመራውም እንግዲህ ከተለያዩ ሰዎች ሀሳብ ይቀበላል ያንን እያንዳንዱን ሀሳብ ደግሞ በትክክል ጽፎና መዝግቦ በመያዝ ለእያንዳንዱ ከእያንዳንዱ ተመልካች የመጣለትን ጥያቄም ይሁን እንግዲህ አስተያየት በዚያ ላይ መልስ በመስጠት እንግዲህ ትልቁን ሚና የሚጫወተው ስብሰባውን የሚመራው ወይም ደግሞ መደረኩን የሚመራው አካል ይሆናል ማለት ነው። ስለዚህ ስብሰባ ስንል። እንግዲህ በተለይ በጄኔቲካቸው ተመሳሳይ የሆኑ ነገሮች በአንድ ቦታ ላይ ሰብሰብ ብለው መገኘትን መተባበርን መረዳዳትን። ወይም ደግሞ በአንድ ርዕሰ ጉዳይ ላይ ህግ ማውጣትን ወይም ህግ ማሻሻልን ወይም ደግሞ ብቻ የተለያዩ ጉዳዮችን መፈጸ መፈጸም መቻል በብዙሃኑ ድምጽ ወሳኝነት በአናሳ ድምጽ መብት መከበር መሰረት መርህ መሰረት ማለት ነው። በቃ ድርጊቶችን የሚፈጽሙበት ሁኔታ ማለት ነው። እንግዲህ ስብሰባ ስንል። ልክ እንግዲህ ስብሰባ በዚህ ልክ ከተረዳን እንደው በቂ መስሎ ይታየኛልና። ዳግም ደግሞ በተለያዩ ርዕሰ ጉዳዮች ተመልሼ በመምጣት በእያንዳንዳቸው ርዕሰ ጉዳይ ላይ ማለት ነው የራሴን የመልስ ትንታኔ ወይም ማብራሪያ እሰጣለሁ። እስከዚያው ግን ሰላም ቸሪ ይግጠመን በማለት በዚህ እሰናበታለሁኝ። ሰላም

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን የመልስ ትንታኔ ከመስጠቴ በፊት የምሰጠው የመልስ ማብራሪያ ማለት ነው በምን ርዕሰ ጉዳይ ላይ ትኩረት ሰጥቶ ማብራሪያ እንዴት ተሰጠ እያንዳንዱ አድማጭ ወይም ደግሞ ይሄን አውዲዮ ለሚከታተል ሰው ሀሳቡ ግልጽ እንዲሆንለት ማለት ነው ቃለመጠየቁን በመጀመሪያ በድምጽ አሰምቸ አነባለሁ ማለት ነው። ቃለመጠየቁ ምን ይላል? እንቁላል ይላል እንግዲህ እንቁላል እንደሚታወቀው እጅግ በጣም ሲበዛ ጣፋጭ እና እጅግ በጣም ገንቢ እጅግ በጣም ፕሮቲን የተሞላ ምግብ ነው። እንግዲህ በተለይ እንቁላልን ከተለያዩ እንስሳት እናገኛለን ያ ማለት ምንድነው? በተለይ እነዚህ ከዶሮ ለምሳሌ አሳዎች የተለያዩ በባህር ውስጥ የሚኖሩ እንዳዞ አይነት እንስሳዎች ምንድነው እንግዲህ የሚራቡት ወይም ደግሞ የመራባት ሂደታቸው ምንን መሰረት አድርጎ ነው ማለት ነው። በእንቁላላቸው ነው የሚራቡ ማለት ነው። እንቁላላቸውን በመጀመሪያ ደረጃ ሴቲቷ በወንዱ በቃ ጄኔቲካሊ ተመሳሳይ የሆነ እንስሳ ይኖራል ያ እንስሳ ሴቷን እንስሳ ከሱ ጋር ተመሳሳይ የሆነችዋን ሴቷን እንስሳ እንግዲህ ይተዋወቃታል ስለዚህ ሲተዋወቃት ምንድነው የምታደርገው? እንቁላል እንቁላል በመጣል ወይም ደግሞ ፅንስ ፀንሶ በመውለድ ይሆናል። እንግዲህ ብዙ ጊዜ እንግዲህ ህይወት ያላቸው ነገሮችን የሚያራቡት። ነገር ግን አንዳንዶቹ ማለት ነው ፅንስ ፀንሶ ሳይሆን እንቁላል በመጣል ያንን እንቁላል እንደገና ደግሞ እንግዲህ በልዩ እክብካቤና ጥበቃ ሙቀት በመስጠት። ቢያንስ ለ ሃያ አንድ ምናልባት እንደ እንደየእንስሳቱ አይነት ይለያያል እንጂ አሁን ለምሳሌ ዶሮ ለሃያ አንድ ቀናት ማለት ነው። ያለማቋረጥ እንቁላሉን በክንፎቿ ከሰውነቷ በሚመነጨው ሙቀት እቅፍ አርጋ በመያዝ እና በማሞቅ እንቁላሉን እንግዲህ ጫጩት ትፈለፍለዋለች ማለት ነው። ዶሮ ትፈለፍላለች ከእንቁላል ማለት ነው። እና ምንድነው እንቁላል አንዱ እንግዲህ ዝርያን የመተኪያ መንገድ ነው። እንቁላል በመጣል ማለት ነው። ስለዚህ እንቁላል በመጣል ዝርያቸውን የሚተኩ እንግዲህ የተለያዩ አዋፋት አሉ። እንደ እንደ ሰጎን እንደ አሞራ እንደ ገዴም እንላታለች እንደዚሁም ደግሞ የተለያዩ አይነት ያሞራ አይነቶች አሉ። እንደ ቆቅ ጅግራ የምንላቸው እንደዚሁም አሳን ጭምር በባህር ውስጥ ከሚኖሩ እንዳዞ እንደ ጅግራ አይነት። ማነው በባህር ውስጥ ከሚኖሩት እንዳዞ እንዳሳ አይነት ነገሮች እንደገናም ደግሞ እንግዲህ በከፊል በመብረር እና እንዲሁም በእግራቸው በመስገር የሚታወቁት እንደ ጅግራ እንደ ቆቅ እንደዚሁም እንደ ሰጎን ሰጎን እንኳን መብረር አይችልም ዙሮ ሩጫ ነው። ዙሮ እሱም ቢሆን እንቁላል በመጣል ነው እንግዲህ የሚራባው ማለት ነው። እና እንቁላል ምናልባትም እንግዲህ ፅንስ በመፀነስ ልጃቸውን የሚያሳድጉ ለምሳሌ ሰውም ቢሆን ራሱ በመጀመሪያ ደረጃ እንቁላል ነው የሚያዘጋጀው ያ እንቁላል እንግዲህ ከወንድ በሚመጣ ዘር ማለት ነው። ከዚያ ጋር ይዋሃድና ፅንስ ይፈጠራል። ያ ፅንሱ እዚያው ማህፀን ውስጥ ነው አድርጎ ልጅ ሆኖ የሚወለድ ይሄኛው ግን ከዚያ በተለየ እንቁላል ሆኖ ነው። በተለይ ጠንካራ በሆነ ቅርፌት ክፍል በተለይ የካልሼም ካርቦኔት ኮንቴንት ያለበት ማለትም መጠን ያለበት ከላይ ቅርፌቱ ደረቅ ቅርፊት ተጠቅሎ ነው የሚመጣ። ስለዚህ ይሄንን እንቁላል ማለት ነው ዶሮዋ ደግሞ ቢያንስ እንግዲህ ለሃያ አንድ ቀናት እቅፍ አድርጋ ሙቀት በመስጠት ማለት ነው። ያ እንቁላሉ ወደ ዶሮ ጫጩት እንዲቀየር ታደርገዋለች ማለት ነው። ስለዚህ በዚህ ሲስተም እንግዲህ ዶሮዎቹ ደግሞ ይድራባሉ ማለት ነው። ሌሎቹም እንስሳት ቢሆኑ ቅድም የጠቀሷቸው እንደ አዞ እንደ አሳ እንደዚሁም ደግሞ እንደ ጅግራ ቆቅ ሰጎን እና ሌሎቹም እንግዲህ በእንቁላል በመጣል የሚራቡት እንስሳ ማለት ነው። ምናልባት የቀኑ ጊዜ ሊለያይ ይችላል እንጂ ዙሮ ዙሮ እንቁላላቸውን ሙቀት በመስጠት ወይም ደግሞ ሙቀት ሲሰጡ አንድም በክንፋቸው ሙቀት በመስጠት ሊሆን ይችላል። ሁለቱም ደግሞ እንቁላላቸውን መሬት ውስጥ ቀብረው ሙቀት እንዲሰማው በማድረግ በዚያ ሲስተም በእንቁላላቸው አማካኝነት እንዲራቡ ያደርጋሉ ማለት ነው። እና እንቁላልም እንግዲህ እንደየትኛውም አይነት የእንስሳት ምራቢያ አንዱ እንቁላል በመጣል የሚራቡ የእንስሳት አይነቶችን የሚያመለክት ቃል ነው ማለት ነው። እንግዲህ በዚህ ርዕስ ላይ ያለኝ አጠቃላይ ትንታኔ ወይም ማብራሪያ ይህንን ይመስላል። ዳግም ደግሞ በተለያዩ ርዕሰ ጉዳዩ ተመልሼ እስከምመጣ ሰላም ቸር ይግጠመን በማለት በዚሁ ሀሳቤን እቋጫለሁ ማለት ነው። አመሰግናለሁ።

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው በመጀመሪያ ደረጃ። ማነው ወደ ትንታኔው ከመሄዳችን በፊት ቃለ መጠየቁን በድምጽ አሰምቼ ማንበብ አለብኝ ማለት ነው። ወደ ቃለ መጠይቁ እሄዳለሁኝ። ቃለ መጠይቁ ምን ይላል? ልብስ ይላል? ልብስ ምንድነው? ልብስ ከምን ከምን ሊዘጋጅ ይችላል። የሚሉና እንግዲህ ሌሎቹም የልብስ አይነቶችን ዝርዝር እያወጣሁኝ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወዲያ ትንታኔው። ስለዚህ ልብስ ማለት ምን ማለት ነው? ገላችንን የምንሸፍንበት እንግዲህ። ማነው መሸፈኛ አካል ወይም ቁስ ነው ማለት ነው። ስለዚህ ልብስ ማለት ሰውን ለመሸፈን ለማሞቅም እንግዲህ ብርድ እንዳይመታን። ዝናብ እንዳይደበድበን በቀላሉ ብርዱ ፀሀዩ የተለያዩ የሰውነት ክፍላችንን እንዳይጎዳን። የተለያዩ የሰውነት ክፍላችን እንግዲህ ምን ይፈልጋል ማለት ነው? መሸፈኛ ነገር ይፈልጋል ማለት ነው። ስለዚህ አካላችንን ለመሸፈን የምንጠቀምበት ቁስ ምን ይባላል ማለት ነው? ልብስ ይባላል። ይሄ ልብስ ምናልባትም በአይነቱ የተለያየ ነው። ስሪ ሊሆን ይችላል ወይም ደግሞ ኮትም ይሆናል ወይም ደግሞ ሹራብ ሊሆን ይችላል። ወይም ደግሞ ብቻ የተለያዩ ኩፍያ ለምሳሌ አንዱ የሆነ የልብስ አይነት ነው። ስለዚህ በተለይ እንግዲህ እነዚህ ልብሶች የተለያዩ ሰውነት ክፍሎቻችን በነፋስ በፀሀይ በዝናብ እንደዚሁም ደግሞ በተለያዩ ነገሮች በቀላሉ እንዳይቆጣ። ቅድመ ጥንቃቄ በማድረግ ገላችንን እንግዲህ በ ሸፍኖበት በመያዝ በማቆየት። እንግዲህ ለእንደዚህ አይነት ነገሮች እንዳይጋለጥ ማለት ነው። ቆዳችን እና ምናልባትም እንግዲህ ይኸው እንዳይጠበስ ማለት ነው። በፀሀይ ሙቀት አማካኝነት ቆዳችን እንዳይከረ እንዳይከር ወይም ደግሞ ዝናብም ሲመታን ብርድ ብርድ በጣም ብርድ እንዳያ የብርድ ስሜት እንዳይሰማን። እንግዲህ ልብሶች እንዳስፈላጊነታቸው እያሰፋን እንለብሳለን ማለት ነው። ስለዚህ ምንድነው? ልብስ ማለት ሰውን ለመሸፈን ለማሞቅ ማለትም ለመዋብ ወይም ደግሞ ለመጠበቅ በሰውነት ላይ የሚላበስ ይበል ከተለያዩ ጭርቆች ወይም ደግሞ ከተለያዩ ቁሳቁሶች የተሰራ አልባሳት ናቸውን ማለት ነው። ስለዚህ ይህ እንግዲህ ቅድም እንደገለጹትኝ የተለያዩ የሰውነት ክፍላቻችንን ሸፍኖ የሚዝነው ለምሳሌ ፓንት ብለን ብንል። እንግዲህ በተለይ ይሄ ሀፍረተ ስጋችንን ሸፍኖ የሚይዝ የልብስ አይነት ነው። ሱሪ ስንል። ከቂጣችን ይዞ እስከ እግራችን ድረስ እስከ እግራችን ጫማ ድረስ ያለውን የሰውነት ክፍላችንን ሸፍኖ ከንፋስ ከብርድ ከዝናብ ከፀሀይ የሚከላከልልን የልብስ አይነት ነው ማለት ነው። ኮፍያ ስንል ደግሞ እንደዚሁ ራሳችን ማለት ነው ራሳችን እንግዲህ በፀሀይ ብርሃን በፀሀይ ሙቀት እንደዚሁም በአዋራ እንደዚሁም ደግሞ። በተለያየ ብርድና ነፋስ እንዳይጠቃ በቀላሉ እንግዲህ ከእነዚህ ሆኖ ነገሮች ሁሉ ራሳችንን በመጠበቅ እና በመንከባከብ። የራሳችንን ደህንነት የሚያስጠብቅ እንግዲህ የልብስ አይነት ምን ይባላል ማለት ነው ኩፍያ ይባላል ማለት ነው። አልፎ አልፎ ባርኔጣ የሚባልበትም ጊዜ አለ። ዙሮ ግን ኩፍያ ወይም በርኔጣ እንግዲህ ራሳችንን እንግዲህ ራሳችን ማለት እንግዲህ ትልቁ ማሰብ የአእምሮአችን እንግዲህ በራሳችን ጭንቅላት ውስጥ ጭንቅላት ውስጥ ነው የሚገኝ ይሄ እንግዲህ ጭንቅላታችን ማለት ነው። በእንደነዚህ አይነት አደጋዎች ማለት ነው በቀላሉ እንዳይጋለጥ ወይም ደግሞ እንዲህ አይነት ችግር እንዳይደርስበት። ከላይ ሽፋን በመስጠት ወይም ሽፋን ሸፍኖ በመያዝ ወይም ደግሞ ሸፈን በማድረግ ይህንን የራሳችንን ጭንቅላቱን ማለት ነው። በተለያዩ በፀሀይ ብርሃን እንዳይጎዳ በብርድ እንዳይጠቃ እንደዚሁም በአባራ ቆሻሻ እንግዲህ ፀጉራችን ላይ ራሳችን ላይ እየበነነ እንግዲህ የኛን ጤንነት እንዳያውከን ማለት ነው። ያንን የሚጠብቅልን ወይም ደግሞ የሚከላከልልን? ምን አይነት ልብስ ነው ማለት ነው ባርኔጣ ወይም ኮፍያ እንለዋለን። ይሄ ልብስ እንግዲህ ለዚህ አላማና አገልግሎት ታስቦ የተሰራ ነው ማለት ነው። ስለዚህ ልብስ ምንያው ምናልባትም ልብሶች በአይነታቸው በአሰራራቸው እንደዚሁም ደግሞ በአገልግሎታቸው ይለያያሉ። ለምሳሌ እንግዲህ ነጠላ አለ ጋቢ አለ ብርድ ልብስ አለ እንደዚሁም ጃኬት አለሽ ሸሚዝ አለ ሹራብ አለ። ሱሪ አለ እነዚህ ሁሉ ልብሶች እንግዲህ የሚለበሱበት ራሱን የቻለ ሰዓት እና ወቅት አለ። ይሄም ደግሞ ለሰውነታችን አንድም ውበት ይሰጣል ሁለትም ደግሞ ለሰውነታችን ጥናት ሙቀት በመስጠት የተለያዩ ብርድ ከብርድ ይከላከልልናል ማለት ነው። እና ልብስ እንግዲህ ለሰውነታችን አንድም ውበት ለእኛው እንድንዋብ ድምቀት እንዲሰጠን ያደርጋል

እሺ አመሰግናለሁ እንግዲህ እንአመሰግናለሁ። በመጀመሪያ ወደ ቃለ ትንታኔ ወይም ደግሞ ወደ ቃለ መጠይቁ ማብራሪያ ወይም ትንታኔ ከመሄዴ በፊት እንደተለመደው ቃለ መጠይቁን በድምጽ አሰምቻ እነባለሁ ማለት ነው። ይሄም ደግሞ እንግዲህ ዋናው ጠቀሜታ ወይም አገልግሎት በዚህ እያብራራሁ ያለሁትኝ በምን ርዕሰ ጉዳይ ላይ ትኩረት በማድረግ እንደሆነ የጥያቄውን መንፈስ እያንዳንዱ ይሄን አውዲዮ ለሚከታተል ግልጽ እንዲሆንለት ማለት ነው ስለዚህ ጥያቄው ምንድነው የሚለው ደስተኛ ይላል ወይ ደስ የሚል ጥያቄ ነው እንደው ዛሬ ብዙ ጊዜ ደስ ደስ የሚሉ ጥያቄዎችን ነው እየተጠየቁ ያለሁኝ በዚሁ ልክ እንግዲህ እኔም ማብራሪያ ግልጽ በሆነ መልኩ ነው እንግዲህ ማብራሪያም እየሰጠሁ ያለሁ ማለት ነው እንግዲህ ደስተኛ ስንል አንድ ሰው በኑሮ እንግዲህ ስኬታማ ስኬታማ ሲሆን የደስታ ስሜት ይሰማዋ። ማለትም እንግዲህ ምናልባትም ስኬታማ ስንል በስራው ሊሆን ይችላል በንግዱ አለም ሊሆን ይችላል ወይም ደግሞ ዝሮ ዝሮ በሚሰራው ስራ ስኬታማ ወይም ደግሞ ያለምንም እንከን ያለምንም መደናቀፍ ስራውን እንግዲህ ባቀደው ልክ ሰርቶ ባቀደው ልክ ደግሞ ትርፋማ ሲሆን ምንድነው ያ ሰውዬ እንግዲህ ከውስጡ የውስጥ ስሜቱ ራሱ ደስ ይለዋል ማለት ነው እና እንግዲህ በሚሰራው ስራ እንደዚሁም ደግሞ በሚያደርገው እንቅስቃሴ በዚያ ልክ እንግዲህ እሱ የሚፈልገውን ወይም ደግሞ ባደረገው እንቅስቃሴ ልክ እንግዲህ ምንድነው ትርፍ ሲያገኝ ሊሆን ይችላል ወይም ደግሞ በሚሰራው ስራ እጅግ በጣም ስኬት ታማ ሲሆን ማለት ነው ይሄ ሰው ምንድን እንላለን ደስተኛ ሆኗል እንላለን እና ደስተኛ መሆን ማለት የአእምሮ የአእምሮ ሰላም እርካታ እንዲሁም ደግሞ አወንታዊ ስሜቶች በቃ እንደ አጠቃላይ ያካትተው ይሆናል ማለት ነው። ማለት የሚሰማን ከውስጣዊ ማንነት ጋር በሰማይ ተስማምቶ የመኖር ሁኔታ ነው። ይህ በዋናነት የሚገኘው በይቅርታ ጠቃሚ በር ስራዎችን በመስራት ጤናማና አካላዊ መንፈሳዊ ህይወትን ለመምራት እንዲሁም የሚወዱትን ነገር በማድረግ ይሆናል ማለት ነው ስለዚህ ደስተኛ ስንል ሰዎቹ እንግዲህ በእንደዚህ ጤናማ በሆነ መልኩ ኑሯቸውን መምራት ሲችሉ ደስተኛ ይሆናሉ ማለት ነው ምንም አይነት ተፈጥሮአዊ የሚሆን ሰው ሰራሽ ችግር በህይወታቸው ውስጥ ካልገባባቸው በስተቀር እንግዲህ ሰዎቹ ባቀዱትና በፈለጉት ልክ ሲንቀሳቀሱ ባቀዱት ልክ በስራዎቻቸው ማነው ተፈሳ ስራዎቻቸውን ተፈጻሚ ሲያደርጉ ማለት ነው እንደዚህ አይነት ሰዎች ምን ይሆናሉ ማለት ነው እጅግ በጣም ሲበዛ ደስተኛ ይሆናሉ ማለት ነው ስለዚህ ለምሳሌ ዛሬ እኔ እጅግ በጣም ሲበዛ ደስተኛ ነኝ። ምክንያቱም እንግዲህ በዛሬው እለት ያቀድኳቸው እያንዳንዳቸውን ስራ ባቀድኩት ጊዜ ውስጥ ሰርቼ ወይም ደግሞ ፈጽሜ ስለዋልኩኝ ማለት ነው በቃ ስኬታማ ሆኜ ስለዋልኩኝ እንግዲህ ደስተኛ ነኝ ማለት ነው። ምናልባት እንግዲህ የኔ ያላሰቡት እኔ ያላቀረቡት ነገር ገጥሞኝ ይሄን ያቀድኳቸውን ስራዎች ሁሉ ሳልሰራ ብቀር ኖሮ ስኬታማ ስላልሆንሁኝ እንግዲህ ስሜቴ ምንድነው ወይኔ እንግዲህ ዛሬ እኮ ይሄን ይሄን እሰራ ነበረ ነገር ግን እንደዚህ በመሆኑ ምክንያት ለምሳሌ ስላቸው ቀረሁ እያልኩኝ እንግዲህ ፊቴ ላይ ወይም ደግሞ ገጽታዬ ላይ ሊሆን ይችላል ወይም ከውስጥ ከልቤ ላይ ሊሆን ይችላል ምንም አይነት እንግዲህ የደስታ ስሜት አይሰማኝም ማለት ነው። እና እንግዲህ ደስታ ዋናው ምንጩ ማለት ነው በስራ ስኬታማ መሆን ይሆናል ማለት ነው ለደስተኛ ደስተኛ ለመሆን ዋናው ምንጩ በምንሰራቸው ስራዎች ስኬታማ ስንሆን በህይወት ጉዞአችን ውስጥ እንግዲህ ያሉ መሰነካክሎችን ሁሉ እያለፍነ ሁሌም ቢሆን እንደተሻለ ውጤት እየበቃን ስንሄድ ማለት ነው እንግዲህ ከዚህ አንፃር ምን እንሆናለን ማለት ነው። ሲበዛ ደስተኞች እና ስኬታማ ሰዎች ስንሆን ደስተኞችን እንሆናለን ማለት ነው። ስለዚህ ብዙዎቹ ደስተኛ ሰዎች በህይወታቸው ምንድን ናቸው ማለት ነው ጠንክረው የሚሰሩ የተሻለ አፈጻጸም ያላቸው እንደዚሁም ደግሞ ጊዜያቸውን በአግባቡ የሚጠቀሙ ሲበዛ እጅግ በጣም ሲበዛ በስራቸው እንግዲህ በአጭር ጊዜ ውስጥ ብዙ ነገሮችን መስራት የሚችሉ ልዩ ብቃት ያላቸው እንደነዚህ አይነት ሰዎች ይሆናሉ ማለት ነው እና ደስተኛ ስንል የትም አይደለም ምንጩ ዋናው የስራ በስራ ጉዳይ እንግዲህ በስራ ስኬታማ መሆንን የሚያጠይቅ ቃል ነው ማለት እንግዲህ በዚህ ርዕስ ላይ ያለኝ ጠቅላላ ሀሳብ በዚህ ላይ የቋጨሁኝ ደግሞ በተለያዩ ርዕሰ ጉዳዮች ተመልሼ በመምጣት ተመልሼ በመምጣት ማለት ነው የራሴን የመልስ ትንታኔ የማቀርብ ይሆናል እስከዚያው ሰላም ቸር ይገጠመን በማለት በዚህ እሰናበተለሁ አመሰግናለሁ።

እሺ አመሰግናለሁ እንግዲህ የተጠየቅኩትን ጥያቄ በመጀመሪያ በድምጽ አሰምቼ ካነበብኩ በኋላ ማለት ነው። ወደ ትንታኔው እሄዳለው የማደርግበት ዋናው ምክንያቱ። በምን ርዕሰ ጉዳይ ላይ አተኩሬ ማብራሪያ እየሰጠሁ እንደሆነ ይህንን አውዲዮ ለሚከታተል አድማጭ ሁሉ ማለት ነው። ሀሳቡን በግልጽ እንዲረዳው እንዲገነዘበው ለማድረግ ስለሆነ። ስለዚህ ጥያቄው ማንበብ ተገቢ ነው ብዬ ስለማምን ነው ማለት ነው። ስለዚህ ጥያቄው ምን ይላል? እንኳን ደስ አለህ ይላል ዋው ደስ ይላል። እናንተ አንተንም እንኳን ደስ አለህ አላለሁ እንግዲህ በዚህ አጋጣሚ። ምክንያቱም እንግዲህ ምንድነው እንኳን ደስ አለህ የሚለው ቃልህ? አንድም ተናጋሪው እንኳን ደስ አለህ ተብሎ ለሚነገረው አካል ማለት ነው። ምንድን ስኬታማ ሲሆን ነው ማለት ነው። እንግዲህ በሆነ ርዕሰ ጉዳይ ሊሆን ይችላል። የሰው እንግዲህ ስኬታማ በሚሆን ጊዜ ምንድነው? ሰዎቹ እንግዲህ የሚያውቁት ሰዎች ሁሉ። እንኳን ደስ ያለ እንኳን ደስ ያለ ይሉታል ሲያገኙት ማለት ነው። ደህና አደርክ እንዴት አደርክ ምናምን ይሉና። እንዲህ አይነት እንዲህ አይነት ስኬት ላይ ደርሰሃል አሉ እንኳን ደስ ያለ ሰምቻለሁኝ። ስላገኘሁም ደስ ብሎኛልና እንኳን ደስ አለህ። እንደው እንኳን መጥቼ ቤትህ እንኳን ደስ አለህ ሳልልህ ቀርቼ በጣም እንትን ብዬ ነበር እየፈለኩ ነበረ። እንግዲህ ያገኘሁበት አጋጣሚ ጥሩ ነው። በዚህ አጋጣሚ እንኳን ደስ አለህ ማለት እፈልጋለሁ እያሉ። እንግዲህ የውስጥ መልካም ምኞታቸውን ማለት ነው ለሰዎች ሰዎች እንግዲህ ለሰዎች ያው ስሜታቸውን በዚህ መልክ ይገልጻሉ ማለት ነው። ስለዚህ እንኳን ደስ አለህ ስንል ምን ማለት ነው ማለት ነው? ማለትም አንድ ሰው መልካም ነገር ሲያጋጥመው ወይም ስኬት ሲያገኝ ወይም ደግሞ ደስ የሚል ክስተት ሲፈጠርለት ማለት ነው። ደስታን ለመግለጽ። ማለትም የሰውየውን ደስታ ለመግለጽ ማለት ነው። ወይም ደግሞ የደስታው ተጋሪታ ለመሆን የሚነገር የደስታ መግለጫ ቃል ይሆናል ማለት ነው ያ ማለት ምንድነው? አሁን ለምሳሌ እኔ አሁን ተማሪ ብሆንና ልክ እንግዲህ ትምህርቴን ጨርሼ በትምህርት መስኩ እንግዲህ የ ብቁ ነው የሚል የተቋሙ ማለት የትምህርት ተቋሙ ኮሌጅ ሊሆን ይችላል ወይም ዩኒቨርሲቲ ሊሆን ይችላል። እንግዲህ በዲግሪ ሊሆን ይችላል ወይም ደግሞ በማስተርስ ደረጃ ሊሆን ይችላል ወይም በዶክ በዶክትሬት ደረጃም ሊሆን ይችላል። እኔን እንግዲህ ያስመርቀኝና ተመርቄ እንግዲህ በዚህ በሚመለከተው የስራ መስክ። የሚጠበቅበትን የትምህርት አይነቶች በጥሩ ሁኔታ ተከታትሎ ጥሩ ውጤት በማምጣቱ። እንግዲህ እከሌ እከሌ የተባለ አካል ከዛሬ ጀምሮ። የዲግሪ ከሆነ የዲግሪ የምስክር ወረቀቱን የማስተርስም ከሆነ የተከታተለው ትምህርት የማስተርስ። የምስክር ወረቀቱን ወይም ደግሞ ዶክትሬት ዲግሪውን ከሆነ የተከታተለው የዶክትሬት ዲግሪውን ከዛሬ ጀምሮ። የዩኒቨርሲቲያችን ይህንን ወረቀት በአክብሮት እንግዲህ የሰጠ መሆኑን እንገልጻለን የሚል የምስክር ወረቀት ይዘጋጅለታል ማለት ነው። ያ ማለት ግን ዝም ብሎ እንግዲህ ያንን የምስክር ወረቀት በቀላሉ የሚገኝ ነገር አይደለም ብዙ ውጣ ውረዶች ብዙ ችግሮችን አልፎ ነው እንግዲህ ያንን ነገር ማግኘት የሚቻለው። የተለያዩ ኮርሶችን ይወስዳል እነዚያ ኮርሶች እንግዲህ በተለያየ አይነት መልከ በእነዚያ ኮርሶች ላይ ያለው ጥልቅ እውቀት ወይም ትንታኔ በተለያየ መልኩ ይጠየቃል። እነዚያን ሁሉ ጥያቄዎች እንግዲህ በአለም አቀፍ ደረጃ ሊሆን ይችላል መልስ እንግዲህ ይመልሳል ማለት ነው። ከዚያም በኋላ ምንድነው? የምርምር ጽሁፍ እንዲሰራ የምርምር ስራ እንዲሰራና ያ የምርምር ስራ ደግሞ እንግዲህ ችግር ፈቺ ሆኖ ከተገኘና። በአለም አቀፋዊ እውቅና በአላቸው የተለያዩ ጆርናሎች ላይ። ከተለያዩ ጆርናሎች ላይ በአንዱ ጆርናል ላይ ማለት ነው ታትሞ እንግዲህ ለህዝብ ይፋ ሆኖ። በኦንላይን ላይ ማለትም በመስመር ላይ ከተለቀቀ። በኋላ እነዚህ እነዚህ የእሱን የበዚያ የሳይንስ መስክ ማለት ነው። ያለውን ጥልቅ እውቀት የሚመዝኑ ወይም ደግሞ የመመዘኛ መለኪያ አሀዶች ስለሆኑ ልክ ይሄንን ያደረገ ሰው ስለሆነ እንግዲህ መመረቅ የሚችለው። በዚህ ልክ ብዙ ውጣ ውረዶችን ብዙ የጊዜ መስዋዕት መክፈልን ይጠይቃል። እና ዝም ብሎ እንዲሁ እንደየትኛውም አይነት ስራ በጉልበት የሚሰራ አይደለም የአእምሮ ስራ ነው። ችግር ፈች የሆኑ የምርምር ስራዎችን መስራት እና እነዚያንም እንግዲህ ቅድም እንደገለጽኩት በአለም አቀፋዊ ቋንቋ ማለት በአለም አቀፋዊ የህትመት አታሚ ድርጅቶች ላይ ተመዝኖና ተገምግሞ እያለፈ። ከዚያም በኋላ ደግሞ እነሱ እንግዲህ በፕሪንት መልክ ካዘጋጁ በኋላ በመስመር ላይ። ለአለም አቀፋዊው ህዝብ ለአለም አቀፉ ህዝብ ማለት ነው። ይፋ አድርገው ካወጡት በኋላ እንግዲህ በዚያ ሳይንስ ብቁ መሆኑን እንግዲህ አንዱ መመዘኛ። አሃድ ነውና በዚህ ልክ ሰውየው ተመዝኖ ነው ያንን የምስክር ወረቀት የሚሰጥ ማለት ነው። እና ብዙ ችግር አልፎ ስለሚመረቅ

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንደተለመደው በመጀመሪያ ቃለ መጠይቁን በድምጽ አስምቼ አነባለሁ ከዚያ በኋላ ደግሞ ለቃለ መጠይቁ የመልስ ትንታኔ የምሰጥ ማለት የምሰጥ ይሆናል ማለት ነው። ወደ ቃል መጠይቁ የይለፍ ቃል ይላል እንግዲህ የይለፍ ቃል ማለት ምን ማለት ነው? የለፍቃልስ ምናልባት እንግዲህ ለእያንዳንዱ ነገር ይሄ ለፍቃድ ያስፈልገዋል ወይ ይሄ ለፍቃድ አስፈላጊነቱ ለምን ለምን ጉዳዮች ነው የሚሉትን እነዚህን እንግዲህ እጥር ባለ መልኩ ማብራሪያ እሰጥና ሀሳቤን በዚሁ የምጨርስ ይሆናል ማለት ነው። ስለዚህ የይለፍ ቃል ማለት ምንድን ማለት ነው? ለምሳሌ ኮምፒውተራችን የግል ኮምፒውተራችን ላይ ወይም ደግሞ ስልካችን ላይ ሊሆን ይችላል እንግዲህ እኛ ብቻ የምናውቃቸው የምስጢርን ምስጢራዊ የሆኑ ኮዶች አሉ። ያ ማለት እነዚህን ሚስጥራዊ ኮድ ማለት ነው። እንግዲህ ለስልካችን ወይም ደግሞ ለኮምፒውተራችን ወይም ደግሞ ለዲስክቶፓችን ማለት ነው እንሰጠዋለን። ስለዚህ እኔ ይህንን ሚስጥር በሚያውቅ ብቻ አገልግሎት ስጥ ብለን ትእዛዝ እየሰጠነው ነው። ማለት ማለትም የይለፍ ቃል ስንል ሚስጢራዊ ሚስጥራዊ እንግዲህ እኔና ኮምፒውተሬ ወይም ደግሞ እኔና ስልኬ ወይም ደግሞ እኔና ዴስክቶፔ ማለት ነው የምንተዋወቅባቸው እንግዲህ ምስጢራዊ የሆነ መግባቢያ ፓስዋርድ ወይም ደግሞ መግባቢያ ቋንቋ ነው ማለት ነው። ለምሳሌ እንግዲህ አንድ ሰው የራሱን የቻለ ዌብሳይት አለው ለምሳሌ ፌስቡክ ሊሆን የተለያዩ ማህበራዊ ሚዲያዎች ሊጠቀም ይችላል። እንደ ፌስቡክ ኢሜል ቴሌግራም ወይም ደግሞ ሌሎቹም አይነት በቃ የተለያዩ አይነት ቲክቶክ ዩቲዩብ። እያለ ብዙ አይነት ነገሮችን እንግዲህ መደርደር እንችላለን እና እነዚህ ነገሮች ሁሉ ራሳቸውን የቻለ ቤት አላቸው። ስለዚህ ይሄ በቃ ፋይሎቹ ተሰብስበው የሚቀመጡበት ራሳቸውን የቻለ ፋይል አላቸው። እነዚህን ፋይሎች ደግሞ ማለትም መረጃዎችን የተለያየ ሰው በፈለገው ሰዓት እየገባ እንዳያይብን ወይም ደግሞ እንዳያጠፋብን ምንድነው ማለት ነው? ሰው እንዳያያቸው በቀጥታ በእኔ ሊንክ ገብቶ ያንን ፋይሌን ም የጠቃሚ የሆነውን መረጃዬን ሁሉ እንዳያጠፋብኝ ማለት ነው። ማንም ሰው እንዳይገባ ምን እሰጠዋለሁ ማለት ነው የይለፍ ቃል እሰጠዋለሁ ማለት ነው። ስለዚህ ስለዚህ ያንን የይለፍ ቃል በትክክል የሚያቅ ሰው ብቻ ነው እዚያ ውስጥ ገብቶ ድሌት ሊያደርግ የሚችል እንጂ ከዚያ ውጭ ከማየት ውጭ ምንም አይነት ፋይል ሊያጠፋብኝ አይችልም ማለት ነው። ይሄንን የይለፍ ቃሉን የሚያውቅ ሰው ካለ በቀጥታ የይይለፍ ቃሉን ሰጥቶ በመግባት እንግዲህ በእያንዳንዱ የኔ አድራሻ መሰረት እየገባ ጠቅላላ ያለኝን ፋይል አካውንቴን ዲ ዘልርፈኝ ወይም ደግሞ እንግዲህ ሊያበላሽብኝ ይችላል ማለት ነው። ለምሳሌ አሁን ለምሳሌ እኔ ምንድነው ማለት ነው ሞባይል ባንኪንግ ተጠቃሚ ነኝ። ስለዚህ ሞባይል ባንኪንግ በመጠቀሜ ሞባይል ባንክ የባንኬ የሞባይል ባንኬ ራሱን የቻለ እንግዲህ የለፍ ቃል አለኝ ያንን የይለፍ ቃል ያወቀ ሰው ታለ የሚያውቅ ሰው ካለ ማለት ነው። በቀጥታ እንግዲህ በስልኩ ይገባና ያንን የይለፍ ቃል ሲሰጠው ባለቤቱ ነው ይመስለውና እንግዲህ ስልኩ ማለት ነው ወይ ኮምፒውተር ላይ ሊሆን ይችላል። ባለቤቱ ነው እኔን ያዘዘኝ ሰው ነው በትክክል እንግዲህ እሱና እኔ በቋንቋ ተግባብተናል ብሎ ያንን እንግዲህ ፋይሌን ይከፍትልኝ ይከፍትለታል ማለት ነው። ስለዚህ በዚህ ልክ የለፍ ቃሉን በትክክል ካወቀውና ወደ ግል ማህደሬ ገብቶ ማለት ነው ቀጥታ አካውንቴ ለይ ያለውን እንግዲህ የገንዘብ መጠን ማለት ነው በቀጥታ ወደ እሱ አካውንት ይገለብጥና ባዶ አካውንት ቁጥሩን ብቻ ያስቀምጥልኛል ማለት ነው። እና እንግዲህ እንዲህ አይነት ችግር ውስጥ እንግዲህ ሰዎች እንዳን እንዲህ አይነት ችግር ውስጥ ገብተን እንዳንሰቃይ ወይም ደግሞ አዳጋ ችግር እንዳይከሰትብን ምንድነው? ብዙ ጊዜ እንግዲህ የይለፍ ቃላችንን በጣም ጠንካራና እጅግ በጣም ሲበዛ ውስብስብ ማረግ አለብን ማለት ነው። ሰው በቀላሉ ገምቶ የሚያውቀውም ደግሞ ወይም ደግሞ በቀላሉ እንግዲህ ሞክሮ የሚያውቀው ወይም ደግሞ በትክክል ሊገምተው የሚችል አይነት ፓስዋርድ ማለትም የይለፍ ቃል መፍጠር የለብንም ማለትም እንግዲህ ፋይላችንን በሙከራም ሊያገኘው ስለሚችል ሰው ማለት ነው። እና ምንድን ማድረግ አለብን ማለት ነው? ይሄ የይለፍ ቃላችንን እጅግ በጣም ሲበዛ ውስብስብና ጠንካራ ረዥም በቃ ማድረግ አለብን ማለት ነው። ከዚያ ውጪ ግን በሁለት ድጅት በሶስት ድጅት በአራት ድጅት የምንፈጥረው የይለፍ ቃል በቀላሉ እንግዲህ ይሄ መረጃ መንታፊ የሚባሉ አካላት አሉ። እነዚያ ይገቡና ሰብረው ይገቡና ያንን በጥሰው ይገቡና ምንድነው? እንግዲህ በግል አካውንታችን ውስጥ ያለውን የግል ምስጢራዊ የሆነ የግል ሀብታችንን ሁሉ በቀጥታ ይዘርፉብናል ማለት ነው። እና የይለፍ ቃላችንን ብዙ ጊዜ በስልካችንም ይሁን ለኮምፒውተራችን ወይም ደግሞ ለዴስክ ቶፕ ስንጠቀም በጣም ጠንካራና ረዥም እንደዚሁም ውስብስብ መሆን አለበት። በቀላሉ ሰው መለየት የሚችለው መሆን የለበትም

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው ቃለመጠይቁ ትንታኔ ከመስጠቴ በፊት ቃለመጠይቁን በድምጽ አሰምቼ ማንበብ ግድ ስለሚል ቃለመጠይቁን በድምጽ እያስደመጥኩ አነባለሁ ማለት ነው። ወደ ቃል መጠይቁ? ጨው ይላል እንግዲህ ጨው የሚለው ቃል ምናልባትም እንግዲህ። ለማያውቅ ሰው ማለት ነው ከሁለት ንጥረነገሮች የተገነባ ወይም ደግሞ የሁለት ንጥረ ነገሮች ውህድ ነው ማለት ነው። ያ ማለት ምንድነው? የሶዲየም እና የክሎሪን ንጥረ ነገሮች በአንድ ላይ ተጣምረው የሚፈጥሩት የምግብ አይነት ነው ማለት ነው። እና ይሄ የጨው የሚባለው የምግብ አይነት ብዙ ጊዜ እንግዲህ ከዚህ በፊት በጥንት በጥንት ጊዜ ማለት ነው። ጨዋማ የሆነ ባህር ወይም ደግሞ ውቅያኖስ ይኖራል ያ ዉሃ እንግዲህ ይተን ይተን ይተን እና ሲያልቅ ማን ብቻውን ይቀራል ማለት ነው። ሶዲየም እና ክሎሪን ብቻ ይቀራል ማለት ነው። ስለዚህ ይሄ ሶዲየም እና ክሎሪን በጥጥር መልኩ ገግሮ ማለት ነው እዚያው። እንግዲህ ዲፖዚትድ ሆኖ ይቀራል ማለት ነው። ስለዚህ በዚህ መልኩ ገግሮ ሆይ ያለው ሲቀምሱት ደግሞ በጣም እንግዲህ ትንሽ በተወሰነ መልኩ የመቆምጠጥ ባህሪ አለው። ዞሮ ዞሮ ግን እንግዲህ ጨው ስንል ጣፋጭ ነገር ነው። ስለዚህ ጨው እንዳስፈላጊነቱ በመጠኑ በመጠኑ እለት እለት በምንመገባቸው የምግብ አይነቶች ላይ በመጨመር ማለት ነው። እንግዲህ ለተለያዩ በሽታዎች መንስኤ ማነው ለተለያዩ በሽታዎች። ፈውስ ስለሚሆን እንግዲህ ሲበዛም በርግጥ በሽታ የተለያዩ በሽታዎችን ያመጣል ነገር ግን ጨውን በአግባቡ በመጠቀም ከተለያዩ በሽታዎች እንግዲህ ማገገም እንችላለን ወይም ደግሞ የመፈወስ አቅም አለው ማለት ነው። እንደዚሁም ጨው ደግሞ ማለት ነው የተለያዩ ምግቦችን እንግዲህ የማጣፈጥ ማለትም ጣዕምናቸው እንዲጨምር የማድረግ አቅም አለው ማለት ነው። ይሄ ከሶዲየም እና ከክሎሪን ንጥረ ነገሮች የተገነበው ውህድ ጨው የምንለው ማለት ነው። እና ልክ በዚህ ላይ እንግዲህ ጨውን እንደውም ምንድን ይባላል? እንደ ጨው ያጣፍጣችሁ እንደ ቅቤ ያቅልጣችሁ ይላል ምናምን ማለት ነው። ጨው እንግዲህ እጅግ በጣም ጣፋጭ የሆነ ነገር ነው ማለት ነው። በተለይ የትኛውም አይነት የምንመገበው ምግብ ማለት ነው ጨው ከሌለበት በታዓምር ቢሆን ልንበለው አንችልም ያ ማለት። እንግዲህ ምግቦችን ለማጣፈጥ በዋናነት ትልቁን ሚና የሚጫወተው ጨው ነው ማለት ነው። ምናልባት እንግዲህ ከጨው በተጨማሪም ሌሎች ቅመማ ቅመማት ይኖራሉ ነገር ግን ጫው ትልቁን ሚና ይጫወታል ወይም ደግሞ ትልቁን ሚና አስተዋጽኦ ወይም ትልቅ አስተዋጽኦ ያደርጋል ለምግብ መጣፈጥ ማለት ነው። እንደውም እንግዲህ የጨውን ትልቅ ሚና ወይም ማስተዋጽኦ በምግብን በማጣፈጥ በኩል ትልቅ ሚና እንዳለው ሲነገር ምን ይባላል በጨው ደንደስ በርበሬ ይወደስ ይባላል። ይሄ ትልቅ እንግዲህ አባባል ወይም ደግሞ ትልቅ ትንታኔ ነው። ማለትም ጨው ከሁሉም የቅመም አይነቶች ምግብን ለማጣፈት ትልቁን ሚና እንደሚጫወተው ለመግለጽ የተነገረ አባባል ነው። እንደው ቃሉን በትክክል እንግዲህ ለሚገነዘብ እና ለሚረዳ ሰው ይቺ ስነ ቃል ብቻ እምቅ እና በቃ ጠንካራ የሆነ ሀሳብ ያስተላልፋል በዚህ ስነ ቀን ማለት ነው። በጨው ደንደስ በርበሬ ይወደስ። ማለት እንግዲህ ጨው ባደረገው አስተዋጽኦ የበርበሬው አስተዋጽኦ ነው አስተዋጽኦ ነው በማለት ሰዎቹ ለጨው የሚገባውን ክብር ለበርበሬ እየሰጡ በርበሬን ያመሰግናሉ ነገር ግን ምግቡ እንዲጣፍጥ ያደረገው ዋናው ትልቁን ሚና የተጫወተው ወይም ደግሞ የጀርባ አጥንቱ ማለት ነው። ምግብን ለማጣፈት የጀርባ አጥንት የሆነው ጨው ነው በርበሬው አይደለም በርበሬው መልክ ብቻ ነው እያሉ እንግዲህ። ከጨው እና ከበርበሬ የበርበሬን አስተዋጽኦ ዝቅ አድርገው የጨውን አስተዋጽኦ ደግሞ ከፍ ለማድረግ የተደረገ አይነት አገላለጽ ነው። ዝሮ ዝሮ እንግዲህ የትኛውም አይነት ምግብ እንበለው ዳቦም እንበለው ወጥም እንበለው። ቆሎ ወይም የትኛውም አይነት ነገር እንግዲህ ጨው ያልነካው ነገር ሁሉ ሲበሉት አይጣፈትም እንግዲህ። አንዴ አንዳንዴም ደግሞ ጨው ከአግባብ በላይ ማለት ከሚገባው በላይ መጠኑ ጨምሮ ሲመጣም። ሌላ አይነት እንግዲህ ጠንቅ ያለ የበሽታ የተለያዩ የበሽታ ጠንቆች መንስኤ ሊሆን ይችላል። ነገር ግን ይህንን ጨው በአግባቡ ሰውነት በሚፈቅደው መልኩ ከተለያዩ የምግብ አይነቶች ጋር እየቀላቀሉ መጠቀሙ አንድም ለአጥንት ጥንካሬ ነው። ሁለቱም ደግሞ እንግዲህ የተለያዩ በሽታዎችን የመፈወስ አቅም አለው። እንደዚሁም ደግሞ ለጤንነትም ጥሩ ነው የሚል ጠቅልል ያለ ሀሳብ ነው ያለኝ። እንግዲህ ለማንኛውም በዚህ ርስ ላይ ያለኝ አጠቃላይ ማብራሪያ ወይም ትንታኔ ይህንን ይመስላል ዳግም ደግሞ በተለያዩ ርዕሰ ጉዳዮች ተመልሼ የምመጣ ይሆናል ማለት ነው። እስከዚያው ሰላም ቸር ይግጠመን በማለት በዚህ እሰናበታለሁ አመሰግናለሁ

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ወደ ትንታኔው ከመግባታችን በፊት ቃለመጠየቁን በድምጽ አሰምቼ ማንበብ ግድ ይለኛል ማለት ነው። ይህም ዋና አገልግሎቱ ወይም ጥቅሙ ቃለመጠይቁን ማንበቡ ማለት ነው ይህንን ድምጽ ለሚያዳምጥ ወይም ለሚከታተል ሰው በምን እርስ ጉዳይ ላይ ማብላሪያ ወይም ትንታኔ እየሰጠው እንደሆነ በቀላሉ ሀሳቡን ለመረዳት ወይም ደግሞ ለመገንዘብ ስለሚያስችለው ስለሆነ አሁን ቃል ለመጠየቁ አነባለሁ ማለት ነው። አይን ይላል እንግዲህ አይን ሲል እጅግ በጣም በጣም በጣም ስሜታዊ የሚያደርግ ነገር ነው ማለትም እንግዲህ የተለያዩ የሰውነት ክፍሎቻችን አሉ በጣም ሴንሲቲቭ የሆነው የሰውነታችን ክፍል ማነው ማለት ነው አይን ነው ማለት ነው። እንግዲህ አይን ምንድነው በተፈጥሮ ሁለት ጥንድ አይኖች ናቸው ነገር ግን ምንም የተቀራረበ ቦታ ላይ እየተቀመጡ ቢሆንም እንኳን በመካከሉ ባለው ትልቁ እንግዲህ ተራራማ ክፍል የሆነ የሰውነት ክፍላችን ማለትም አፍንጫ፣ ሁለቱን አይን እንግዲህ ብሎክ አድርጎ ማለትም እንዳይተያዩ አድርጎ በመቀለሉ ምክንያት ምንም ቅርብና ቅርብ ያሉ ቢሆኑም አይኖቻችን እንግዲህ እርስ በራሳቸው አይተዋወቁም ማለት ነው፤ ነገር ግን ምናልባትም በመስታወት ላይ የገዛ መልካችንን በማየት አይናችንን እንግዲህ አንደኛውን ሁሉንም አይን በአይን ልንተያይ እንችላለን ማለት ነው፣ ስለዚህ አይን ማለት ነው ፊት ለፊታችን ላይ በአፍንጫችን ዳር ላይ እና ዳር ላይ ያለ የሰውነት ክፍላችን ሲሆን ዋና አገልግሎቱ ደግሞ ምንድነው ነገሮችን በቀላሉ መለየት እንድንችል እንግዲህ የፀሀይ ብርሃንን ተጠቅመን ሊሆን ይችላል ወይም ደግሞ ሌላ እንግዲህ ሰው ሰራሽ ብርሃንን ተጠቅመን ሊሆን ይችላል ወይም ደግሞ የከዋክብት፣ የጨረቃ፣ ብርሃንን ተጠቅመን ሊሆን ይችላል ስለ አንድ ነገር ማንነት ቀለም ቁመት እርዝመት እንደዚሁም በቃ ስለተለያዩ ሁኔታዎቹ ስለአንድ ነገር የተለያዩ ሁኔታዎች በቀላሉ በአይናችን በማየት ያንን ስዕላዊ መግለጫ ማለት ነው ወደ አእምሮአችን ወስደን አእምሮአችን እንግዲህ ለዚያ ስዕላዊ ወይም ደግሞ ለዚያ ነገር ማለት ነው ራሱን የቻለ አናላይሲስ ወይም ደግሞ ትንታኔ በመስጠት ነገሩን እንግዲህ በሚገባን መልኩ ትንታኔውን አእምሮአችን ይተነትንና በቀላሉ እንድንረዳው የሚያደርግ የአይናችን ክፍል ነው ማለት ነው። ስለዚህ አይን ስንል እንግዲህ ብዙ ጊዜ ምንድነው የእንስሳትም የእንግዲህ ሰው የሁሉም እንስሳት አይን የሌለው እንስሳት የለም ምክንያቱም አይን የሌለውን እንስሳ ምንድነው ማለት ነው በቃ የሚሄድበትን አያውቅም እንደዚሁም ደግሞ ምን ችግር ሊገጥመው እንደሚችል መንገዱን ራሱ አያውቀውም ምናልባት እንግዲህ በመዳሰስ ምናምን ከሆነ በስተቀር ምናልባት ግን እንደዚህ አሁን አይን የሌለውም ፍጥረት የለም ስል ምናልባትም በተፈጥሮ አንዳንድ እንግዲህ ሰዎች ሊሆኑ ይችላሉ በተፈጥሯቸው ወይም ደግሞ ሰው ሰራሽ በሆነ ችግር ምክንያት አይናቸውን የሚያጡ ፍጥረቶች ወይም ደግሞ የሰው ዘር እንዳሉ ይታወቃል ምንም ይሄ ድብቅ አይደለም ያ ማለት ምንድነው ግን እንግዲህ አይናቸው ምንም አይናቸው ማየት ባይችልም እንኳን ምንድነው በሌላ አይን ባላቸው ሰዎች እየታገዙ ወይም ደግሞ የአይንን አገልግሎት የሚሰጥ በትክክል የአይንን አገልግሎት መስጠት ባይችልም እንኳን ልክ የተለያየ መርጃ መሳሪያዎችን እየተጠቀሙ የእለት ተእለት ስራቸውን እንደሚከውኑ ይሄ የታወቀ እሙን ምክንያቱም ምንም የማይካድ ሀሳብ ነው ማለት ነው፤ ነገር ግን እንግዲህ አይን የሌላቸው ሰዎች ማድረግ የማይችሉት አይን እንዳላቸው ሰዎች ማለት ነው የአንድን ነገር አንድን ነገር ቀለሙን አይተው ቀለሙ ምን እንደሚመስል መናገር አይችሉም መለየት አይችሉም። ወይም ደግሞ እንግዲህ ምንድነው አሁን ለምሳሌ የሰው ልጅ እንግዲህ መልኩ ምን እንደሚመስል ነጭ የምንለው ነገር ዝም ብሎ ነጭ ይላሉ እንጂ ነጭ ምን ምን እንደሚመስል አያውቁም ቀይም ዝም ብለው ቀይ ሊሉ ይችላሉ ወይ ጥቁር ሊሉ ይችላሉ ወይም ደግሞ እንደዚሁ ሰማያዊ አረንጓዴ ሊሉ ይችላሉ እንጂ በእውነት እንደው ይሄ አረንጓዴ የሚሉት ምን አይነት ቀለም እንደሆነ በአይናቸው አይተው ስለማያውቁ ምን ሊመስል እንደሚችል እና እሱ ማወቅ አይችሉም ማለት ነው እና እንግዲህ አይን ያለን ሰዎች በተለይ እንደው እግዚአብሔር ይመስገን እንግዲህ ትልቅ ሀብት ነው አይናችን ማለት ገደል እንኳን ራሱ ልንገባ እንችላለን እኮ አይነት የሌለን ሰዎች ጉድጓድም ልንገባ እንችላለን ስለዚህ አይናችን ከተለያዩ አዳጋዎች አካባቢያችንን በአይናችን አይተን እንግዲህ ችግሩን እንደ ችግር መልካሙን ነገር ደግሞ እንደ መልካም በቀላሉ ለይተን እንድንጠቀም የሚያስችለን ትልቁና እንግዲህ ለእኛ ደህንነት ትልቁን አስተዋጽኦ የሚያደርገው ከተለያዩ የሰውነት ክፍሎቻችን አንዱ እና ዋናው ትልቁ የሰውነት ክፍላችን ምንድነው አይናችን ነው እና አይናችንን እንግዲህ በዚህ ልክ ጥንቃቄ እያደረግን ለአይናችን ጤንነት ልዩ እንክብካቤ በመስጠት እንግዲህ እስከመጨረሻው የአይናችንን ብርሃን ላለማጣት አይናችንን እንከባከብ የሚል ጠንክር ያለ መልእክት አለኝ በዚህ አጋጣሚ ማለት ነው አመሰግናለሁ።

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ቃለመጠይቁን በድምፃት አሰምቼ ካነበብኩ በኋላ ወደ መልስ ትንታኔው። የምሄድ ይሆናል ቃለ መጠይቁ ምን ይላል አውሮፕላን ይላል? እንግዲህ አውሮፕላን ስንል ምናልባትም እንግዲህ ይሄ አውሮፕላን ማለት ምን ማለት ነው? አውሮፕላን መቼ ተፈበረከ ማን ፈበረከው? እና አውሮፕላን ለምን አገልግሎት ይውላል የሚሉትንና ሌሎችንም እንግዲህ የተለያዩ ጽንሰ ሀሳቦችን እያነሳን። የምንወያይ ይሆናል ማለት ነው። ስለዚህ ወደ ትንታኔው። እንግዲህ አውሮፕላን እንደሚታወቀው እንደ ማለት በሰማይ ላይ ማለትም በአየር ላይ አየርን እየቀሰፈ ማለት ነው። ከቦታ ወደ ቦታ የትራንስፖርት አገልግሎት። የሚሰጥ እንግዲህ ምን እንበለው በራሪ? በራሪ የትራንስፖርት አይነት ነው ማለት ነው። ማለት እንግዲህ በምድር ላይ የሚሽከረከሩ ተሽከርካሪ ማሽኖች አሉ እነዚህ መኪና የምንላቸው የተለያዩ የመኪና አይነቶች። እነሱ በምድር ላይ ነው ተሽከርክረው የትራንስፖርት አገልግሎት የሚሰጡ አውሮፕላን ግን ከዚህ በተለየ። እጅግ በጣም ሲበዛ ፈጣን እንዲሁም እጅግ በጣም ሲበዛ። ምቾት ያለው እንደዚሁም ደግሞ እጅግ በጣም ሲበዛ በቃ ለየት ያለ እንግዲህ ከሁሉም። የትራንስፖርት አይነቶች ማለት ነው እጅግ በጣም ፈጣን የሆነው። ለሰው ልጅ ትልቁን እንግዲህ አስተዋጽኦ የሚውል አየርን እየቀሰፈ ከመቅጽበት እንግዲህ በፈለግነው ቦታ ላይ እንድንደርስ የሚያደርገን የትራንስፖርት አይነት ነው ማለት ነው። እና ምንድነው ጉዞ እንግዲህ አየር ላይ ነው ማለት ነው። እንግዲህ ለምሳሌ አውሮፕላንን እነዚህ ኦልቨር ራይት እና አልቨር ራይት የሚባሉ ሁለት ወንድማማቾች እንግዲህ በ አስራ ዘጠኝ ሰባ በ አካባቢ ይመስለኛል። ሁለቱ ወንድማማቾች ናቸው። ይሄንን አውሮፕላን እንግዲህ የፈበረኩት ማለትም ስራ ላይ እንዲውል ያደረጉት የመጀመሪያ ሙከራ ያደረጉት። ከዚያ ጊዜ ጀምሮ ግን እንግዲህ በተለያየ ጊዜ በተለያዩ አካባቢዎች የተለያየ መሻሻያ እያደረጉ የተሻለ ምቾት ያለውና እንደዚሁም ደህንነቱ የተጠበቀ እያደረጉ በየጊዜው በጣም እያዘመኑ እያዘመኑ። እንግዲህ ዛሬ በጣም ትልቅ ደረጃ ላይ እየደረሱ የተለያዩ አውሮፕላኖችን እንግዲህ ማምረት ተችሏል ማለት ነው። እና ምንድነው እነዚህ አውሮፕላኖች እንግዲህ በመጀመሪያ ደረጃ እንደ የትኛውም ተሽከርካሪ አይነት ነገር ራሱን የቻለ። ነዳጅ የሚጠቀሙት ነዳጅ አለ ያንን ነዳጅ እንግዲህ ይሞላሉ ከዚያ በኋላ። ይሄንን አውሮፕላን ማለት ነው የሚያሽከረክረው ፓይለት ይባላል። ልዩ ስያሜው ይሄ ፓይለቱ ሰውዬ ማለት ነው። በቀጥታ እንግዲህ ፓወር ያስነሳና ምንድነው? በተወሰነ መልኩ ያሽከረክረዋል ያሽከረክረዋል ከዛ በኋላ። ሞተሩ እንዲሞቅ እንዲሞቅ ማለት ነው ከዚያ በኋላ ቀጥታ መስመር ላይ ይገባና። በቀጥታ ሽምጠጣ ይመታል ማለት ነው ማለት አክስለሬት ሽምጠጣ ያደርጋል ማለት ነው። ከዚያ በኋላ። መሬትን ወደ ይሄ አክሽን ሪያክሽን ፎርስ እንደሚባለው የኒውተን ሰርድ ሎው የሚባለውን አፕላይ በማድረግ ወይም ደግሞ በመተግበር ማለት ነው። ቀጥታ ከመሬት ላይ ተነስቶ ብድግ ብሎ አየር ላይ ይውላል ማለት ነው። ከዚህ በኋላ ምንድነው? የሚጠበቅበትን ከፍታ ከያዘ በኋላ በቀጥታ በሆሪዞንታል። ፖዚሽን ማለት ነው ወደሚፈልገው አቅጣጫ አስተካክሎ ፊቱን። ካስተካከለ በኋላ ከዚያ በኋላ በቃ አየርን እየሰነጠቀ ማለትም የአካባቢውን የአየር ፀባይ እየሰነጠቀ ማለት ነው። በቀጥታ በአጭር ጊዜ ውስጥ። የሚፈለግበትን ርቀትን ተጉዞ ሰዎችን እንደዚሁም ደግሞ። የተለያዩ እንግዲህ ኤሌክትሮኒክስ መሳሪያዎች ሊሆኑ ይችላሉ። እነዚህን አይነት መሳሪያዎችን ወይም የሰውን ልጅን ማለት ይቻላል ዞሮ ዞሮ የትኛውንም አይነት ውድ የሆኑ ማቴሪያሎችን። በአጭር ጊዜ ውስጥ ወደሚፈለጉበት አቅጣጫ። የትራንስፖርት አገልግሎት በመስጠት እንግዲህ ትልቁና አስተዋጽኦ የሚያደርገው አውሮፕላን ነው ማለት ነው። እና በዚህ አጋጣሚ እንግዲህ አውሮፕላንን ለሰው ልጅ ለትራንስፖርት አገልግሎት ይውል ዘንዳ ሀሳቡን በመጀመሪያ ደረጃ ያፈለቁ። እንግዲህ ቅድም የጠቀሷቸው ሁለት ወንድማማቾች ኦሊቪር ራይት እና ኦልቨር ራይት የሚባሉ ሁለቱም ወንድማማቾች በዚህ አጋጣሚ። እንደው የውማ ማመስገንና ምስጋና መቸር ይኸው ግድ ይላል ማለት ነው። ሁላችንም ብንሆን ምክንያቱም እንግዲህ የስንት ሰዓት የውቅያኖ ውቅያኖስ ውስጥ በውሃማ አካላት የተሞላን እንግዲህ። የመሬት ክፍል በቀጥታ በአየር ላይ ያለምንም መሰነካከል ያለምንም ዉጣ ወረድ ያለ ምንም ቻሌንጅ እንግዲህ አየርን እየሰነጠቁ። ያንን ሁሉ እንግዲህ ውጣ ወረድ በቀላሉ በአጭር ጊዜ ውስጥ ትራንስፖርት አገልግሎት በአየር ላይ ማግኘት። እጅግ በጣም የሚገርም እና አስደማሚ ነው በዚህ ማለት ነው። ስለዚህ አውሮፕላንም እንግዲህ እንደ ወፎች ሁሉ ክንፍ አለው። ይሄን ክንፉን እንግዲህ በቀጥታ ይዘረጋና። አየርን የሚሰብቅ እንደዚሁም ደግሞ አቅጣጫ ለመቀየር ይመቸው ዘንዳ ከበስተኋላው ዊንግ የምትባል የክፍል አለችው

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው በመጀመሪያ ወደ ቃሉ ትንታኔ ከመሄዴ በፊት ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው ከዚያ በኋላ ወደ ትንታኔው እንሄዳለን ማለት ነው። ይሄንንም እንግዲህ በዋናነት እንግዲህ ቃለመጠይቁን በድምጽ አሰምቶ ማንበብ የምንሰጠው ማብራሪያ ወይም ደግሞ ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ በቀላሉ ይህንን አውዲዮ ለሚከታተል ሰው ግልጽ እንዲሆንለት በማሰብ ስለሆነ ቃለመጠየቁን እንግዲህ በዚህ ልክ ማዳመጡ ጥሩ ነው ብዬ ስላመንኩበት ነው ማለት ነው። ስለዚህ ቃለመጠየቁ ምን ይላል ጠዋት ይላል። እንግዲ ጠዋት ማለት ምን ማለት ነው? ስንል እንግዲህ እንደሚታወቀው ጊዜ በተለያዩ ሁኔታዎች ይለካል በሰከንድ ይለካል በደቂቃ ይለካል በሰአታት ይለካል ማለት ነው። ከዚህም አልፎ ተርፎ ደግሞ እንግዲህ ሰአታቱን ራሱ ሰአቶችን በአንድ ላይ ደግሞ እንደገና በማጣመር ምናልባትም ቀን ጠዋት ማታ ምሽት ሌሊት መንፈቀ ሌሊት። ንጋት እያልን የተለያየ ስሜት ስያሜ ዙሮ እንሰጠዋለን ያ ማለት ግን እነዚህ ስያሜዎች። እንደ አጠቃላይ የጊዜ እርዝማኔን የያዙ የያዘ ስያሜ ነው ማለት ነው። እንግዲህ በቋንቋው በአማርኛ ቋንቋ ስርዓት መሰረት አሁን ጠዋት ስንል ምን ማለታችን ነው? ፀሀይ እንግዲህ ጠዋት በምስራቅ ማለት ነው። ጨለመው አልቆ ብርሃኑ ወገግ የሚልበት ያንን ጊዜ ያመለክታል ማለት ነው። ማለትም እስከ ስድስት ሰዓት እስከ አምስት ሰዓት አካባቢ ድረስ ያለውን የጊዜ እርዝማኔ ያመለክታል ማለት ነው። ከሌሊቱ አስራ ሁለት ሰዓት ይዞ እንግዲህ እስከ ቀኑ እኩለ ቀን ድረስ ያለውን ጊዜ። ወይም ደግሞ የጊዜ እርዝማኔ ወይም የጊዜ ሂደት የሚያመለክት የአማርኛ ቃል ነው ማለት ነው። ስለዚህ ምን ማለት ነው? እንደው በዋናነት የቀኑ መጀመሪያ ፀሀይ ከወጣችበት ጊዜ ጀምሮ እስከ እኩለ ቀን ወይም እስከ ረፋዱ ያለውን ጊዜ የሚያመለክት የአማርኛ ቃል ነው ማለት ነው። ስለዚህ በአብዛኛው ከሌሊት ወደ ቀን የሚሸጋገርበትን ንጋትን ተከትሎ የሚመጣ ወቅት የሚገልጽ ይሆናል ማለት ነው። ያ ማለት ምንድነው? እንግዲህ ጠዋት ለምሳሌ ዛሬ አሁን እንግዲህ ምሽት ነው አሁን ምሽት ሰዓት ላይ ነን ያለን እኛ በኢትዮጵያ ማለት ነው። ስለዚህ ከጠዋቱ የጠዋቱ ጊዜ የሚመጣው ከዚህ አስራ ሁለት የሌሊቱ ሰዓታት በኋላ የሚመጣው ጊዜ ምንድን እንለዋለን ጠዋት ማለት ነው። እንግዲህ ጠዋት ስንል በቃ ከመኝታ ከመኝታችን የምን ከምንነሳበት ሰዓት ጀምሮ እንግዲህ እስከ ምናልባትም እስከ ቀኑ አምስት ሰዓት ድረስ እስከ ስድስት ሰዓት ድረስ ያለውን ጠዋት እንለዋለን ማለት ነው። በተለይ እስከ አራት እስከ አምስት ሰዓት ያለው የጊዜ እርዝማኔ ከጠዋት አስራ ሁለት ሰዓት ከምሽቱ ማነው ከሌሊቱ ከንጋቱ አስራ ሁለት ሰዓት ጀምሮ እስከ ቀኑ አምስት ሰዓት አካባቢ ድረስ ያለው የጊዜ እርዝማኔ። ምን በሚል ኃጢ ይለካል ማለት ነው። ጠዋት በሚል የጊዜ መደቂያ አሀድ ያው ይነገራል ወይም ይገለጻል ማለት ነው። ስለዚህ ጠዋት ወይም ደግሞ ከሰአት በፊትም ይባላል። ጠዋት ከሰአት በፊት ወይም ደግሞ ንጋትም ቢባል የሶስቱም ቃል ማለት ነው ይስማማዋል ማለት ተመሳሳይ ትርጉም ነው ያለው ማለት ነው። ስለዚህ እንግዲህ በዚህ ረዕስ ላይ ያለኝ ጠቅላላ ትንታኔ ወይም ደግሞ በዚህ ርዕስ ላይ ያለኝ ሀሳብ ይህንን ይመስላል ዳግም ደግሞ በተለያዩ ርዕሰ ጉዳዮች ተመልሼ በመምጣት ማብራሪያ የምሰጥ ይሆናል ማለት ነው። እስከዚያው ግን ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ ማለት ነው። አመሰግናለሁ ታንኪው።

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደሚታወቀው በምንም የትንታኔ መልስ ከመስጠቴ በፊት ቃለመጠይቁን በድምጽ አሰምቼ ማንበብ አለብኝ ከዚያ ቡሃላ ትንጣኔ መስጠት አለብኝ ማለት ነው። ቃለመጠይቁ ምን ይላል አፍ ይላል? እንግዲህ እንደሚታወቀው እንስሳ ሁሉም እንስሳት ማለት ነው አፍ አላቸው። ሁሉም እንስሳት አፍ አላቸው ይሄ አፋቸው ግን ምናልባትም ከእንስሳ እንስሳ የሚለያይ ሊሆን ይችላል። እንደዚሁም እንግዲህ አፍ ውስጥ ደግሞ የተለያዩ የሰውነት ክፍሎች አሉ። እነዚህ ክፍሎች እንግዲህ ሁሉም እንስሳት እንግዲህ እንደየ ፍጥረታቸው የተለያየ እንግዲህ የአፍ ክፍል አላቸው ማለት ነው። ለምሳሌ የሰው ልጅ እንግዲህ አፍ ውስጥ አፍ ስንል ይሄ ምግብ በመጀመሪያ ደረጃ በጣቶቹ ቆርሶ ለአፍ አፍ ውስጥ አፍ ላይ ባለው ክፍት ቦታ ላይ ካስቀመጠ ቡሃላ እንግዲህ አፍ ማለት ነው። ዙሬውን ስለታማ በሆኑ ጥርሶች የታጠረ ነው። ስለዚህ እነዚህ ጥርሶች በተጨማሪም ደግሞ አፍ ውስጥ ምላስ አለ። ስለዚህ ያንን ምግብ ምንድነው ያደርጋል ማለት ነው። አፍ ውስጥ ይሄ ምግብ በምላስ እያገላበጠ በጥርስ እየደቀቀ አፍ ላይ ማለት ነው። ይሄ ምግብ ይልማል ማለት ነው። ይሄ የላመ ምግብ ቀጥታ በጉሮሮ አልፎ ወደ ጨጓራ ይሄዳል ማለት ነው። ስለዚህ አፍ ስንል ምላሳችን በጥርሳችን የታጠረ እንደዚሁም ደግሞ ምላስን ሸፍኖ ምላስ ለምላስ ደግሞ መቀመጫ የሆነ ቦታ ምግብንም እንደዚሁ በቀላሉ በጥርስ ለማላም ምቹ የሆነ ቦታ ያለው ክፍት ቦታ ማለት ነው። እንግዲህ አፍ ስንል ማለት ነው ያ ማለት ምግብን በመጀመሪያ ደረጃ እንግዲህ ለሰውነታችን ለመመገብ ምግብን በመጀመሪያ ደረጃ የምንሰጠው የሰውነት ክፍላችን ለአፍ ነው ማለት ነው። ስለዚህ አፍ ምግብን አ ብሎ በመቀበል ከዚያ ቡኃላላ አፍ ላይ ባሉ ዙሬውን በድዳችን ባሉ ጥርሶች እያደቀቀ በምላስ እያገላበጠ በምራቅ ደግሞ እያለሰለሰ እምግቡ ከላመ በኋላ በቀጥታ እንግዲህ በጉሮሮ አማካኝነት ወደ ጨንጓራ እንዲደርስ ያደርጋል ማለት ነው። ጨጓራ ደግሞ የራሱን ስራ ይሰራል ዞሮ። ስለዚህ አፍ እንግዲህ ከተለያዩ የሰውነት ክፍለ ክፍሎቻችን አንዱ የሆነና ዋና አላማውም እንግዲህ በአፋችን አማካኝነት የተለያዩ ምግቦችን እንድንበላ የተለያዩ መጠጦችንም እንድንጠጣ እንግዲህ ትልቁን ሚና የሚጫወተው ይሄ አፍ የተባለው የሰውነት ክፍላችን ይሆናል ማለት ነው። ስለዚህ አፍ እንግዲህ ለሁሉም እንስሳት አፍ አላቸው ይሄ አፋቸው ምናልባትም በውስጡ ያለው እያንዳንዱ የሰውነት ክፍል ሊለያይ ይችላል። ለምሳሌ አፍ እያለው ጥርስ የሌለው ነገር አለ ለምሳሌ ዶሮ ራሱን የቻለ ጥርስ የላትም። ሌሎቹ እንስሳት ግን ብዙዎቹ ማለት ነው። አፋቸው ለውያው ጥርስ አለ የግዴታ የሚመገቡትን ምግብ አለሙ ወደ ጨጓራ ለመላክ የግዴታ ጥርስ ይኖራል ማለት ነው። ምላስም እዚሁ አፍ ላይ እንግዲህ ልዩ የሆነ ቦታ ይኖረዋል ማለት ነው። ምክንያቱም የምላስ የአፍ የጥርስ ስራቸው አንድ ቦታ ላይ ስለሆነ አላማውም አንድ ስራ አንድ አላማ ስለሆነ ያ ማለት ምንድነው? ምግብን ለማላም ነው ዞሮ ዞሮ ማለት ነው። እና እነዚህ እንደው አፍ ስንል ምላስንም ጥርስንም ድድንም እነዚህን ሁሉ ነገሮች በመዘንጋት አይደለም እነዚህን ነገሮች ሁሉ ታሳቢ በማድረግ ለአንድ አላማ የሚሰሩ አንድ ቦታ ላይ የተሰበሰቡ የተለያዩ የሰውነት ክፍያ የተለያየ ስያሜ ያላቸው ሰውነት ክፍሎቻችን ነገር ግን ቦታቸው አንድ ይሆንና ዋና አላማቸው ምግብን ለማላም ወይም ወይም ደግሞ ለማድቀቅ የሚያገለግል ልዩ ልዩ ሙያ ያላቸው ናቸው ማለት ነው። ስለዚህ አፍ በሚለው ቃል ላይ ማለት ነው ያለኝ ጠቅላላ ሀሳብ ይህን ይመስላል። እንደው ተጨማሪ ሀሳብ ለመጨመር አፍ እንግዲህ በአማርኛ ቋንቋ ስዋ ስዋ ወይ ዘዬ ይሄ አፍ የሚለው ቃል ማለት ነው ስም በአረፍተ ነገር ውስጥ ሲመጣ ስም ወይም የአረፍተ ነገር ባለቤት ነው የሚሆንም ወይ ማለት ነው። ትርጉሙም ቅድም እንግዲህ ገልጬዋለሁ በዚያ ልክ ነው ትርጓሜው ሙያው ግን ምንድነው ሊሆን የሚችለው? የአረፍተ ነገር ባለቤት ወይም ስም ይሆናል ማለት ነው። ስለዚህ አፍ በሚለው ቃል ላይ ያለኝ አጠቃላይ የትንታኔ ወይም ማብራሪያ ይህንን ይመስላል። ዳግም ደግሞ ተመልሼ በተለያዩ ርዕሰ ጉዳዮች እንግዲህ ሀሳብ ለመስጠት እመጣለሁ ማለት ነው። እስከዚያው ግን ሰላም ቸሪ ይግጠመን በማለት በዚሁ ሀሳቤን እቋጫለሁ አመሰግናለሁ ታንኪው።

እሺ አመሰግናለሁ። እንግዲህ እንደተለመደው አሁንም ቢሆን ወደ ትንታኔው ከመህዴ በፊት ይሄን አውዲዮ ለሚከታተል ወይም ለሚያዳምጥ አድማጭ ሁሉ ሀሳቡ ግልጽ እንዲሆንለት ቃለመጠየቁን መጠይቁን በመጀመሪያ ደረጃ በድምጻት ሰምቻ አነባለሁ ማለት ነው። ስለዚህ ቃል መጠይቁ ምን ይላል የምስክር ወረቀት ይላል ደስ የሚል ጥያቄ ነው እጅግ በጣም የሚያመርጥ ጥያቄ ነው እንግዲህ ይሄ ምስክር ወረቀት ስንል ምን ማለታችን ነው? የምስክር ወረቀቶች ውስጥ ምን ትርጉም አላቸው የሚለውን እንግዲህ ተንተን ባለ መልኩ ሀሳቤን ማቅረብ እችላለሁ ማለት ነው ወደ ሀሳቡ እንግዲህ የምስክር ወረቀት ማለት የአንድን ድርጊት፤ ወይም ደግሞ የአንድን ሁኔታ፤ ወይም ደግሞ የአንድን ነገር፤ የጥራት ወይም ደግሞ ምንድነው የእውቀት ደረጃ የሚመዝንና ስለዚህ ነገር እንግዲህ ምስክር ሊሆን የሚችል ማረጋገጫ መሆን የሚችል ወረቀት ነው ማለት ነው። ወይም ደግሞ እውቀት አንድ ተማሪ ለምሳሌ በትምህርቱ ሲማር ሲማር ሲማር መጨረሻ ላይ እንግዲህ የደረሰበትን ደረጃ ትምህርቱን ሲማር ከነበረበት ተቋም ማለት ነው የማረጋገጫ ለዚያ በዚያ ትምህርት ውስጥ ብቁ ለመሆኑ ሰውየው ማለት ነው ወይም ተማሪው ማለት ነው ብቁ ለመሆኑ በዚያ ትምህርት ላይ የብቃት የምስክር ወረቀት በተቋሙ ዋና ሀላፊ ወይም ደግሞ ትልቅ ሀላፊነት ባለው አካል ማለት ነው ተፈርሞ የተረጋገጠ እና እውነት የሆነ መሃተም የተረገጠበት የምስክር ወረቀት ነው ማለት ነው። ሌላ ምንም አዲስ ነገር የለውም። ስለዚህ ስለ እውነተኛነቱና ስለ ህጋዊነቱ በይፋ የሚያረጋግጥ የባለስልጣኑ አካል ወይም ደግሞ ተቋም የሚሰጥ ሰነድ ነው ማለት ነው። ተቋሙ የሚሰጠው ሰነድ ማለት ነው። ለዚህ ሰው ስለዚህ ይህ ይህ ሰነድ ደግሞ መተማመንን ለመፍጠር ደረጃዎችን ለማሟላቱን እና ለማሳየት እንዲሁም ምርቶቹን ወይም ደግሞ አገልግሎቶችን በተሳካ ሁኔታ ለገበያ ለማቅረብ ያገለግለዋል ወይም ደግሞ ይረዳል ማለት ነው። ስለዚህ የምስክር ወረቀት ስንል ለምሳሌ ተማሪዎቹ በትምህርታቸው ብቁ ሆነው እንግዲህ የትምህርቱን አለም በብቃት ተወጥተው መጨረሻ ላይ እንግዲህ ምንድነው ይመረቃሉ ሲመረቁ ምንድነው እንግዲህ ተመርቃችኋል ተብለው ሳይሆን የሚለቀቁ ማለት ነው ምንድነው ለእያንዳንዳቸው በስማቸው የተዘጋጀና በባለስልጣኑ ስም የተፈረመና የተረጋገጠ እንደዚሁም ደግሞ ማህተም የተረገጠበት የምስክር ወረቀት በእጄ እጃቸው ለእያንዳንዳቸው ይሰጣሉ ማለት ነው። ያ ምንድነው ነገ ወጣሁ እንግዲህ በንግዱ አለም ማለት ነው ስራቸውን ሲሰሩ የመጀመሪያ ጥያቄ የሚሆነው ምንድነው በዚህ ለመመረቅህ በዚህ የትምህርት መስክ ለመመረቅህ የትምህርት የተመረቅበትን የምስክር ወረቀት አምጣ ይባላል። ያ የምስክር ወረቀት ደግሞ እንግዲህ በትምህርቱ ምን ያክል ብቁ እንደነበረ ከነ ግሬዱ ነው የሚጻፍለት ወይም ደግሞ የሚገለጽለት ማለት ነው። ማለት የነበረውን ደረጃ በዚያ ትምህርት መስክ ላይ በነበረው ቆይታ ጊዜ ትምህርቱን ምን ያክል ተረድቶታል ሳይንሱን ምን ያክል ገብቶት ወይም ደግሞ በምን ያህል ደረጃ እንግዲህ ሳይንሱን ማርቀቅና መተንተን ይችላል የሚለውን እንግዲህ ገና አዲስ ሆኖ ከገባበት ጀምሮ ተመርቆ እስኪወጣ ጊዜ ድረስ ባሳለፉት አመታት በየ በአመቱ ሁለት ጊዜ እየተገመገመ እንግዲህ የዚያ ውጤቶቹ አብረው እንደ አጠቃላይ እንግዲህ በአማካይ ውጤት ማለት ነው የየአመቱ ደረጃ ተቀምጦ በደረጃ ነው እንግዲህ ወረቀቱ በዚያ ትምህርት ላይ ያለውን ደረጃ አብሮ የሚገልጽ ነው ማለት ነው። ስለዚህ የምስክር ወረቀቱን በማየት እና እንደዚሁም በዚያ ትምህርት ላይ ያለውን ጠቅላላ በትምህርት ቆይተው የነበረውን ውጤት በማገናዘብ ምን ያክል እንግዲህ ይሄ ሰው እዚያ ስለ ሙያ ላይ ብቁ ነው ወይም ደግሞ ብቁ አይደለም የሚለውን በቀላሉ እንግዲህ ሰዎች በማየት እንግዲህ ወደ ስራ መስኩ ሊቀጥሩት ወይም ደግሞ ላይቀጥሩት ይችላሉ ማለት ነው። የሚቀጥሉትም ይኸው መመረቁን ብቻ ሳይሆን በዚያ ትምህርት ላይ ምን ያክልህ እንግዲህ የተሻለ ውጤት ተሰርቷል የሚለውን በማገናዘብ ይሆናል ማለት ነው። እና ዋናው አላማው እንግዲህ ምንድነው በሳይንሱ በዚያ ትምህርት መስክ ላይ ማለት ነው ምን ያህል ጥልቅ እውቀት እንዳለው የምስክር ወረቀቱ ብቻ ሳይሆን በዚያ ምስክር ወረቀት ላይ የተገለጸው የተማሪው ውጤት ነው በዋናነት ማለት ነው። ስለዚህ ያ ተማሪ ደግሞ እንግዲህ ውጤቱ ስላለመቀጠር ወይም ላለመቀጠር ትልቅ አስተዋጽኦ እንደሚያደርግለት ስለሚያውቅ ውጤቱ እንዳይቀንስበት ማለት ነው ገና በመጀመሪያ ወደ ዩኒቨርሲቲው ከገባ ጀምሮ ተመርቆ እስኪወጣ ድረስ የሚያሳልፋቸው እያንዳንዱ ሴሚስተር በቃ የተሻለ ውጤት እንዲሰራ የግልጽ ጥረቱን ያደርጋል።

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ምንድነው የመልስ ትንታኔ ከመስጠቴ በፊት ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ከዚያ በኋላ በዚህ ርዕሰ ጉዳይ ላይ የመልስ ማብራሪያ ወይም ትንታኔ የምሰጥ ይሆናልና በጥሞና እንግዲህ ይሄን አውዲዮ እንድትከታተሉ ከወዲሁ እጋብዛለሁ ማለት ነው። ስለዚህ ቃለመጠይቁ ምን ይላል አዲስ ይላል? አዲስ ማለት እንግዲህ አሮጌ የሚለው ቃል ተቃራኒ ይሆናል ማለት ነው። እንግዲህ በትርጉሙም ለምሳሌ እንግዲህ በአማርኛ ቋንቋ ማለት ነው። ምን ማለት ነው እንግዲህ? ትርጓሜውን ስናይ አሮጌ የሚለው ተቃራኒ ነው ነገር ግን። አዲስ ስንል ደግሞ በቅርቡ የተፈጠረ ያልነበረ ወይም ደግሞ ያልተለመደ ወይም ደግሞ ገና ያልታየ ስራ ላይ ያልዋለ ያኔ የተለያየ ትርጉም መስጠት እንችላለን ማለት ነው። ስለዚህ ይህ ቃል ደግሞ በተለይ አዲስ ሀይል እንደዚሁም አዲስ ጅምር ወይም ደግሞ አዲስ ነገር ለመግለጽ ያገለግላል ማለት ነው። ያ ማለት ምንድነው? ሰዎቹ በቃ እንዲሁ የማያውቁት ያልተለመደ አዲስ የሆነ ነገር። በቃ ለአካባቢው ምንም አይነት እውቅና ማነው? የማያውቁት የአካባቢው ማህበረሰብ የማያውቀው ነገር ማለት ነው። ለምሳሌ አሁን እንግዲህ የኤሌክትሪክ ኤሌክትሮኒክስ መሳሪያዎች ለምሳሌ አሁን ይሄ ስማርት ፎን የምንለው ማለት ነው። ቪዲዮ እኮ አሁን እንደው በዚህ በሰለጠነው ከተማ ወይም ደግሞ ከተማ ላይ ነው እንጂ ገጠር ላይ አሁን ቪዲዮ ኮል አይታወቅም። እና አሁን ለምሳሌ ቪዲዮ ኮሊንግ አድርጌ ኢንተርኔት ኮኔክት አደረግና ስልኬን ቪዲዮ ኮል ደውዬ ሰውየውን እያዩ ምንድነው ሰውየውን እያዩ በስልክ ሲያወሩት ቢያይ ለዚህ አካባቢ አዲስ ነገር ነው ማለት ነው። ነገር ግን ይሄ አዲሱ ነገር የሆነ አካባቢ ላይ አዲስ ይሁን እንጂ የሆነ አካባቢ ላይ ደግሞ ምናልባትም የተለመደ ወይም አዲስ ነገር ላይሆን ይችላል ማለት ነው። ዞሮ ዞሮ አዲስ ስንል እንደ አካባቢው ምንድነው ያልተለመደ ወይም ደግሞ ገና ያልተጀመረ ወይም ደግሞ ገና ጅምር ላይ ያለ የሚል ሀሳብን ያመጣል ማለት ነው። እና ብዙ ጊዜ እንግዲህ አዳዲስ ነገሮች ሲመጡ እንግዲህ ስላሰራራቸው አዲስ ነገር በሆነ ቁጥር ማንኛውም አዲስ ነገር ለእኛ አዲስ የሆነ ነገር ሁሉ ሁልጊዜ ምንድነው እንጠራጠራለን እንዴት እንደሚሰራ ምን እንደሆነ? ለምን አገልግሎት እንደሚውል አሁን ለምሳሌ እንግዲህ ምንም የማናውቀው ፋፍሪካ ውስጥ ገብተን እዚያ ፋፍሪካ ላይ ስለዚያ ፈፍሪካ ትንታኔ ስጡ ብንባል ያ ፋፍሪካ ለኛ አዲስ ነው። ምን ያምርት ምኑን ወደ ምን ይቀይረው ወይም ደግሞ በምን አማካይነት? ምርቱን ወደ ሌላ ምርት እንደሚቀይረው የምናውቀው ነገር የለምና። አዲስ ስንል እንግዲህ አይተነው የማናውቀው ወይም ደግሞ ያልተለመደ ነገር በአካባቢያችን የማይሰራ እንዲሁ ለመጀመሪያ ጊዜ ስናየው ምናምን የሆነ ነገር ማለት ነው። አዲስ እንለዋለን ማለት ነው ይህም ምንድነው? ይህ ቃል በተለይ እንግዲህ በአይናችን ወይም ደግሞ በጆሮአችን በአይናችን አይተነው የማናውቀው በጆሮአችን ሰምተነው የማናውቀው። ለየት ያለ ነገር እንግዲህ በህይወታችን ሲገጥመን ምን እንላለን አዲስ እንላለን ማለት ነው። አዲስ ነገር እንላለን ማለት ነው። አሁን ለምሳሌ እንዲሁ ተጨማሪ ሀሳብ እንደው እዚህ ላይ ብገልጽ ማለት ነው። ለምሳሌ አሁን እንግዲህ ቴክኖሎጂው ከጊዜ ወደ ጊዜ እየዘመነ እየሰለጠነ በጣም እያደገ እየመጣ እየመጣ ማለት ነው። በየጊዜው ማለት ነው እጅግ በጣም የሚገርሙ አዳዲስ ውጤቶችን እየያዘ እየመጣ አለምን ያስደምማል አለምን ያስደንቃል። አሁን ለምሳሌ እንግዲህ ለመጀመሪያ ደረጃ አውሮፕላን እንግዲህ ተመረተና አውሮፕላን ይሄ ግዙፉ ምንም ህይወት የሌለው ነገር በቀጥታ ከመሬት ተነስቶ አየርን እየሰነጠቀ እንግዲህ እንደዚያ ግዙፍ የሆነውን ግዘፋ አካል ተሸክሞ በአየር ላይ ውሎ እንግዲህ በደቂቃዎች ውስጥ አየርን እየሰነጠቀ ሲሄድ በጣም አዲስ ነገር ነው። በጣም የሚገርም ነው እንግዲህ ይሄ ከጊዜ ብዛት ተለመደና አዲስነቱን ቀረ ማለት ነው። ምክንያቱም አሁን እንግዲህ ለመድነው አየነው ለመድነው ስለለመድነው አዲስ ነገር አልሆነብንም ስለዚህ ያን ያህልም ድንቅ ብለን የምናደንቀው ነገር አይደለም። ከዚህ አልፎ ተርፎ ደግሞ ዛሬ ምንድነው? እንግዲህ ለምሳሌ ጦርነት እንግዲህ እኛ የምናውቀው በቀጥታ እንግዲህ ሁለት ተቃራኒ አካላት ጥይት እየተተኳኮሱ መገዳደል ነበረ። ዛሬ ግን በቃ የሰው ህይወት በጦርነት አይሞትም። በቀጥታም ቴክኖሎጂው በጣም እያደገ ስለመጣ ምንድነው? ጦርነትን በምን አደረጉት በድሮን ያ ማለት ሰው አልባ በሆነ አውሮፕላን በቃ ንብረት ማውደም ብቻ የሰው ህይወት ሳይቀሰፍ እንግዲህ የተቃራኒ የጠላትን እንግዲህ አስኳል የሚባለውን የጀርባ አጥንት የሚባለውን ማለት ነው። ድሮን እየተጠቀመ እዚያ ላይ ቦምብ እያፈነዳ በዚህ ልክ ጦርነት ይካሄዳል ማለት ነው። እና ሁልጊዜ በየዘመኑ አዳዲስ ነገሮች እየመጡ አለምን ያስደምማሉ ያስደንቃሉ ያስገርማሉ ማለት ነው